እሺ በጣም ጥሩ ቀጣይ ጥያቄያችን ክፍል የሚል ነው። እንግዲህ ክፍል ስንመለከት ያው ከፍተኛ ሁኔታ እንግዲህ የተለያዩ የስራ መስኮችን የምንሰራበት እንዲሁም ደሞ የተለያዩ ሂደቶችን አከናውነን እንግዲህ ከፍተኛ የሆነ የስራ ልምድና የስራ ክህሎትን በደንብ ምናቀላጥፍበት እንዲሁም ደግሞ ከፍተኛ የሆነ የሙያ ሂደትን እንግዲህ በተገቢው መንገድ የምናስኬድበት ሂደት አለ ማለት ነው። እዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የሙያ ሂደት እንግዲህ እና ከፍተኛ የሆነ የግንዛቤ ሂደትን በደንብ ምናይበትና ምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዘው እንግዲህ ከፍተኛ የሆነ የተለያዩ ክፍሎችን ደግሞ የተለያዩ የስራ ልውጦች የልምድ ልውጦችን የምናይበት ሂደት አለ ማለት ነው። እንግዲህ ክፍሉን ስንመለከት ለምሳሌ የተለያዩ የትምህርት ቤት ቦታዎችን ለምሳሌ የተለያዩ ቤት ክፍሎች አሉ ማለት ነው። እንግዲህ እነኛ ክፍሎችን ስንመለከት እንግዲህ በከፍተኛ ሁኔታ ተልባብሎ የተሰሩ ወይም ደግሞ ለየብቻ የተሰሩ ሆኖ እንግዲህ ያው ክፍል ክፍል ያለው ቤት ማለት እንችላለን ማለት ነው። ለምሳሌ የተለያዩ በኤለመንተሪ ደረጃ እና በሃይስኩል ደረጃ የሚማሩ ተማሪዎች እንዲሁም ያሉበት የትምህርት ሂደት እንግዲህ የየራሳቸው ክፍል አላቸው ማለት ነው። ሚማሩበት እንዲሁ ደግሞ ከዛ ወደ ኮሌጅ ስንሄድ ወይም ደግሞ ወደ ዩኒቨርሲቲም ስንሄድ የተለያዩ ህንጻዎች በሚገባ የራሳቸው አንድ ትልቅ ህንፃ ላይ የተለያየ ክፍል አላቸው ማለት ነው። ስለዚህ ይሄ ደግሞ በጣም ከፍተኛ ሁኔታ ያን አንድ ነገር ሚጠቅስ ነው ማለት ነው። ምክንያቱም የክፍሉን ቦታውን ደግሞ ያንን ቦታ እንግዲህ በጣም በከፍተኛ ሁኔታ አሪፍ አርግቶ ምናይበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ክፍል ሂደት ወም ደግሞ ስራ ሂደት በጣም ጥሩ የሆነ እንቅስቃሴና ጥሩ የሆነ ልምድ ምናደርግበት ሂደት አለው ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ ጥሩ የሆነ መልከታን የምንይዝበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር ከፍተኛ በሆነ የእውቀት ቅንቃቄና የእውቀት ልምድ ከፍተኛ የሆነ መንገድ እያንዳንዱን ነገር በተለያዩ በመከፋፈል እንግዲህ ብዙ ነገሮችን ምንሰራበት ሁኔታ አለ። ለምሳሌ አንድ አሪፍ የሆነ ህፃን እንኳን ብናይ እንግዲህ ውስጡ በጣም በርካታ የሆኑ ክፍሎች አሉት። ቢያንስ ከሃያ እስከ ሰላሳ የሚሆኑ እንዲሁ እስከ ስልሳ የሚሆኑ ክፍሎች አሉ ማለት ነው። እንግዲህ የህዝብ በትንሹ ሲሆን እስከ መቶ በላይ ሚሆን አለ ማለት ነው። እንግዲህ የተለያዩ ክፍል ክፍል አላቸው ማለት ነው። እኛ ያ እዛ አንድ ወጥ ህንፃ እንግዲህ በውስጡ ብዙ ሰዎችን ሊያኖር ሚችል ብዙ ሰዎችን እንግዲህ ሊያስተዳድር የሚችል እንግዲህ ከፍተኛ የሆነ የ ክፍል ሂደት ወይም ደግሞ የተለያዩ የተከፋፈሉ መኖሪያ ቤቶች አሉ ማለት ነው መኖሪያ ክፍሎች አሉት ማለት ነው። ለዚ ከዚ ጋር ተያዞ እንግዲ ከፍተኛ የሆነ እየከፈሉ የተከፋፈለ የቤት ሂደት አለ ማለት ነው። ስለዚ ይሄ ደሞ በጣም በጥሩ መንገድ የሚጠቅም መንገድ አለ ማለት ነው። ምክንያቱም እያንዳንዱ ለምሳሌ በተለያዩ ስራዎች ላይ ሊሰማራ የፈለጉ ለምሳሌ በንግድ ሊሆን ይችላል በማምረት ሲል ሊሆን ይችላል የተለያዩ ማሽኖች እንዲሁ ደሞ የተለያዩ የሚያስፈልጉ ለምሳሌ እንደኚህ የተለያዩ ሻማ አይነቶች ሊሆን ይችላሉና ይሄን ለማረግ እንግዲህ ከፍተኛ የሆነ ምቾት አለው እንግዲ በየክፍል ክፍሉ ተከፋፍሎ እንግዲ ቤቶች ሲኖሩ ማለት ነው። ምክንያቱም ያም የየራሱ ጋር ይሄኛው የራሱ ጋር እንግዲ አረፈ ብሎ በሚገባ ስራውን የሚያቀላጥፍበት እና የሚሰራበት ሂደት አለማለት ነው። ስለዚ ጋር ከዚ ጋ ተያይዞ እንግዲ ክፍል አንዱ እንግዲ በደንብ ማየት እና መተንተን ሚገባን ሂደት ይኖራልና ስለዚ አንዳንዱን የቦታ ሂደት እንግዲ ብዙ ሰዎች ቢኖሩም ለምሳሌ ከተማ ላይ ብዙ ሰዎች ያጨናነቀው ወይም ደግሞ ሚኖሩበት በጣም በከፍተኛ ሁኔታ ብዙ ነገሮችን እያየን እያንዳንዱን ነገር በተግባር ምንኖረው ሂደት አለ ማለት ነው። ስለዚ ደሞ በዚው ጋ ተያይዞ ስለ ክፍሎች ስናይ ገጠር ላይ ለምሳሌ አንድ ቤት ሲሰራ ሶስት ክፍሎች አሉት ማለት ነው። እና እነኛ ሶስት ክፍሎች እንግዲ ያው ገጠር ላይ በቀላሉ ልናያቸው ምንችላቸው ናቸው ማለት ነው። ስለዚ ከዚ ጋርም ተያይዞ እንግዲ እንግዲህ በጣም በከፍተኛ ሁኔታ ክፍሎች ካሉ ነው እንግዲ ለምሳሌ አንድ ክፍል እኔ አሁን በሚገባ አለኝ እሷን አንድ ክፍል እንግዲ እንዴት አርግቼ ፏ ማረግ እንዳለብኝ በደንብ ያየውበት እይዛለው ማለት ነው። ስለዚ እያንዳንዱ ክፍላችንን እንግዲ በከፍተኛ ሁኔታ ማጽዳት ይኖርብናል ማለት ነው። ስለዚ ያንን ሳደርግ እንግዲ በጣም ጥሩ የሆነ እንቅስቃሴና ጥሩ የሆነ ቤታችንን የማሳመር ሂደታችን ከፍተኛ የሆነ ጥቅም ምናገኝበት ሂደት አለ ማለት ነው። ስለዚ ከዚ ጋ ተያይዞ በጣም በጥሩ መንገድ ምናይበት ሂደት አለ ማለት ነው። እያንዳንዱ ቦታውን እንግዲ በጣም በተሻለ መጠን እና በተሻለ አቅም ባለው ሂደት አሳምረን የምናይበት ሂደት አለማለት ነው። እና እንደአጠቃላይ ይሄንን በደንብ ምንረዳበትና ምናውቅበት ሂደት ስላለ እያንዳንዱ ነገር ማየት እና መተንተን ሚችልበት እውነት አለ ማለት ነው። ስለዚ እያንዳንዱን ነገር በሚገባ ልናይና ልንገምግም ምንችልበት ሂደት አለ ማለት ነው። እና ይሄንን ይመስላል እንደ አጠቃላይ

እሺ በጣም ጥሩ እንግዲህ ጥያቄ ይባል የምንለው እንግዲህ ባልን ያው ስንመለከተው ከፍተኛ ሁኔታ እንግዲህ በተለያዩ ሂደቶች እንግዲህ በኑሮ ሂደት እንኖርና እንግዲህ ያው በሚገባ ወደ ቀጣዩ ህይወትን ደግሞ ቀጣዩ የትዳር አለም የምንገባበት ወይም ደግሞ የባርነት ሂደት የምናደርግበት ሂደት አለ እንግዲህ ወስነን በሚገባ የምናገባበት ሁኔታ አለ። ስለዚህ ሚስት በሚገባበት ሰዓት ወይም በምናገባበት ሰዓት እንግዲህ የባልነትን ቦታ ድርሻም የምኝዘው ነው በሚገባው ወንዶች ናቸው እንግዲህ የባልነትን ድርሻ የሚዘው ወንድ ነው ማለት ነው። ለዚህ ከእዚህ ጋር ተያይዞ እንግዲህ ባል ስንሆን እንግዲህ ያው ጫናዎች እና ብዙ ነገሮች በሚገባ ወንዶች ላይ የሚያርፍበትን ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ይሄንን ለየት ያለ የባልነት ሂደት ደግሞ ባል የመሆን ሂደት እንግዲህ በሚገባ የምናይበት ሂደት አለ ለማለት ነው። ስለዚህ እዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የ የስሜት መለዋወጦችን በሚገባ የሚኖርበት ሂደት አለ ማለት ነው። ምክንያቱም ብቻችንን እንደለመደው ሁሉ አይሆንም ማለት ነው የሚስት ስናገባ ማለት ነው። ስለዚህ በዓል እንግዲህ በሚገባ ብዙ ነገሮች ብዙ ሀላፊነቶች እና ብዙ የሚጠበቅበት ነገር እንዳለ በደንብ ተረድተን በደንብ አውቀን እንግዲህ ከፍተኛ የሆነ እውቀት ባለውና ከፍተኛ የሆነ ልምድ ባለው ሂደት እንግዲህ በጣም በጥሩ እንቅስቃሴ እና በጥሩ ልምድ በደንብ የባልነትን ሂደት የምናይበት ሂድ እውነት አለ ማለት ነው። ስለዚህ ባል እንግዲህ ስናይ ከፍተኛ የሆነ የልምድ እና የክህሎት ሂደት እንግዲህ በጣም በከፍተኛ ሁኔታ የምናይበት ሂደት አለ ማለት ነው። እና ባል ስንሆን እንግዲህ ለእያንዳንዱ ነገር ተጠያቂነታችን በከፍተኛ ቦታ ሰፋ አድርገን የምናይበት እና የምንረዳበት ሂደት አለ ማለት ነው። ምክንያቱም ተጠያቂ ስንሆን እንግዲህ ለእያንዳንዱ ነገር መፍትሄ ሰጪና ለእያንዳንዱ ነገር ምላሽ ሰጪ የምንሆንበት ነው ማለት ነው። ለዚህ ከዚህ ጋር ተይዞ በጣም በጣም ጥሩ የሆነ ግንዛቤና የሆነ መልከታ ካለን እያንዳንዱን ነገር በሚገባ መቀየርና መለወጥ የምንችልበት ሂደት አለ ማለት ነው። እና እንግዲህ መልካም ባል ስንሆን እንግዲህ በሚገባ የቤታችንን ሰላም እንጠብቃለን እንዲሁ ደግሞ የቤታችንን ደስ የሚል የበረከት ህይወት መኖር የምንችልበት ሂደት አለ ማለት ነው። ስለዚህ ከእያንዳንዱ ማህበረሰብ ጋርም ተግባብቶ የመኖር ሂደት ነው። እንግዲህ ባልነት ማለት እንግዲህ ባል ማለት እንግዲህ በጣም ቀላል ነገር የሚባል ሂደት አይደለም። ምክንያቱም እኛ ለራሳችን ኖረን እንግዲህ ቀጣይስ ሌላ ሰውን ማኖር እንችላለን ብለን ነው እንግዲህ በሚገባ ሀላፊነት ወስደን እንግዲህ በእኛ ህይወት ውስጥ ሌላ ሰው የምንጨምረው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የባልነት ጥንቃቄ እንዲሁም ደግሞ ባል መሆን እንግዲህ በጣም ትልቅ የሆነ በረከት ነው። እንዲሁም ደግሞ በሚገባ ትልቅ የሆነ በረከት እንደመሆኑ መጠን በሚገባም ይሄንን የበረከት ሂደት እንግዲህ በደንብ ማስተናደር መቻል አለብን ማለት ነው። ስለዚህ ከዚህ ጋር ተይዞ በጣም ጥሩ የሆነ የስሜቱን መቆጣጠር እንዲሁም ደግሞ በሚገባ እያንዳንዱን ነገር ከግንዛቤ በማስገባት ጥሩ የሆነ ምላሽ ናት ጥሩ የሆነ አስተሳሰብን ይዞ መንቀሳቀስ ለኔ ትልቁን ትልቁን ቦታ የሚወስድ ነው ማለት ነው። የባልነት ሂደት ማለት ነው ስለዚህ ከዚህ ጋር ተያይዞ ከፍተኛ የሆነ ልምድ ባለው ከፍተኛ የሆነ እንቅስቃሴ ባለው እንግዲህ የእውቀት ደረጃ ይህንን በደንብ የባልነት ስሜት ወይም ደግሞ ባል መሆን እንግዲህ በጣም ጥሩ የሆነ ስሜትን የምንገልጽበት ህልም ነው። የሚገባ አላፊነታችንን ተወጥተን እንግዲህ ከ ከባለቤት ወይም ደግሞ ካገኘናት ከሚስታችን ጋር ሚስት ጋር ሲቀጥል ከዛ ሲቀጥል እንግዲህ አሁን ልጆችን የምናፈራበት ሂደት ይኖራል ማለት ነው። ስለዚህ ይህን ሁሉ ሀላፊነት እንግዲህ በሚገባ በዋነኛው በባልነት ሂደት ነው የመጀመሪያው እንቅስቃሴ የሚጀመረው ማለት ነው። ስለዚህ መልካም ባል ጥሩ ባለ እና እንዲሁ ደግሞ አስተዋይ ባል ስንሆን እንግዲህ በሚገባ ቤታችን ሁሉ ሙሉ በረከት የሚሆኑበት ሂደት አለ ማለት ነው። ምክንያቱም ሰላምና ደስታ ነው የሚኖረው ጭቅጭቅ ያን ያህል የማይረባ ነገሮችን እንትን ማለት አይኖርም ማለት ነው። ስለዚህ ከዚህ ጋር ተይዞ በጣም ጥሩ የሆነ እንቅስቃሴ እና ጥሩ የሆነ የመግባባት ሂደት ከባለቤታችን ወይም ደግሞ ከሚስታችን ከሚስት ጋር ከፍተኛ የሆነ የመተሳሰብና የመፈቃቀር እንዲሁ ደግሞ የመተማመን ሂደትን በጣም ከፍተኛ ጉልህ የሆነ አስተዋጽኦ የምናደርግበት ሂደት አለ በራሳችን ላይ ማለት ነው። ስለዚህ ይሄንን በደንብ ተረድተን እንግዲህ ያንን የስራ ሂደትም ሆነ እያንዳንዱን የሙያ ሂደትን በደንብ አብረን የምንሰራበት ወይም ደግሞ በሚገባ የተሰጠን ሀላፊነት ተቀብለን በጣም በጥሩ መንገድ ማስተዳደር ወይም ደግሞ በሚገባ አስደስቶ ህይወቷን ማስኖር ይኖርብናል ማለት ነው። እና አጠቃላይ ይህንን ይመስላል እንግዲህ የባልነት ሂደት እንግዲህ መልካም ባል መሆን በጣም ትልቅ የሆነ ጥበብ ነው። ብዬ ነው የማስበው

እሺ በጣም ጥሩ እንግዲህ ቀጣይ ነው ጥያቄ ኖቬምበር ነው እንግዲህ ኖቬምበርን ያው ስንመለከት ህዳር ነው እንግዲህ ህዳር ስንመለከተው እንግዲህ ያው እንግዲህ ነው ኖቬምበርን እንግዲህ ስናየው ያው ህዳር ነው እንዳልኩት እና ህዳርን ስንመለከት እንግዲህ ከፍተኛ ሁኔታ እያንዳንዱን የስራ መስክ ላይ ተሰማርተን የምንሰራበት ብዙ ነገሮችን በዳ ህዳር ወቅት እንግዲህ በጣም በጣም ብዙ ነገሮች ሊሰሩ የሚችሉበት ሂደት አለ ማለት ነው። ምክንያቱም እንግዲህ እያንዳንዱ የወራት ሂደት እንግዲህ እየራሳቸው የሆነ ክህሎት ያላቸው ወይ ደግሞ የራሳቸው በሰዎች በማህበረሰቡ ላይ እንግዲህ ከፍተኛ የሆነ ተጽዕኖን የሚያሳድረው እንዲሁ ደግሞ ከፍተኛ የሆነ ለስራ ምቹ የሚሆኑበትም ጊዜ አለ ማለት ነው። ስለዚህ ህዳርንም ስንመለከት እንግዲህ በጣም ጥሩ እና በጣም ምቹ የሚሆንበት ሂደት አለ ማለት ነው ለምሳሌ ያክል በአርሶ አደሮች በኩል ብናይ እንግዲህ በተለያዩ ጎልማዎች ላይ በከፍተኛ ሁኔታ ህዳር ላይ እንግዲህ ከፍተኛ አጨዳ ያለበት ሂደት አለ ማለት ነው አጨዳ ስል ያው እንግዲህ በሚገባ በተለያየ መልኩ የጥራጥሬ አዘርቶችን በሚገባ ገበሬ ዘርተው እንግዲህ ከዛ ሲቀጥል የሚገባ የሚያሄዱበት ሂደት አለ ማለት ነው ያንን አዘርት ማለት ነው ስለዚህ በዚህ ወር ላይ እንግዲህ በጣም በከፍተኛ ሁኔታ አጨዳ የሚታጨርበት በጣም ለየት ባለ መንገድ አጨዳ የሚታጨድበት ሂደት አለ ማለት ነው ስለዚህ ይሄ ደግሞ በጣም ትልቅ ነገር ነው ብዬ ነው የማስበው ምክንያቱም የሰው ልጄ የዘራውን እንግዲህ በሚገባ ሰዓቱ ደርሾ ማጨዱ በጣም ብዙ ወራትን ጠብቆ እንግዲህ በጣም በትግስት በጣም በብዙ ፈተናዎች እንግዲህ አልፎ እንግዲህ ከፍተኛ የሆነ ወደ የሚያየው እውነታ ወደ ፍሬ ነክ ሂደት እንግዲህ በሚገባ ወደ ማጨድ የሚገባበት ሂደት አለ ማለት ነው ሰለዚህ ያ ጊዜ በጣም ከፍተኛ የሆነ ደስታን የሚሰጥ ነው ማለት ነው። ምክንያቱም እንግዲህ ሰው ልጅ ለፍቶ ለፍቶ በሚገባ ትልቅ ውጤት ላይ ሲደርስ ወይም ደግሞ የተሻለ ውጤት ላይ ሲደርስ በጣም ደስ የሚልበት ሄደት አለ ማለት ነው ስለዚህ ከዚህ ጋ ተያይዞ እንግዲህ የዚህ ወር እንግዲህ በጣም ደስታን የምሰጥበት ህደት አለው ማለት ነው ስለዚህ ከዚህ ጋር ቸያይዞ እንግዲህ ከፍተኛ የሆነ የ የስራ ሂደትም በጣም ጫና የሚኖርበትም ሂደት አለ ማለት ነው። ምክንያቱም አዝመራ ስብሰባ ስ እንደመሆኑ መጠን በተለይ ገጠራማ ቦታው ላይ በጣም ከፍተኛ የሆነ ሂደት አለ ማለት ነው እና ከዚህ ጋም ተይዞ እንግዲህ የዚህ ወር እንግዲህ በጣም እኔ ገጠር ባለውበት ሰዓት ላይ በጣም ከፍተኛ የሆነ ደስታን የሚሰጠኝ እንግዲህ በሚገባ የ የንብ የንብ የንብ ምርት እንግዲህ ወይም ደግሞ የንብ ማርን ምርት እንግዲህ በሚገባ የሚቆረጥበት ሂደት ነው ማለት ነው እንግዲህ ያው ማርም ስንቆርጥ እንግዲህ ወይም ደግሞ ንብ የምሰራውን ድንቅ ጥበበኛዋን ንብን የምትሰራውን ማር እንግዲህ ምን የምንቆርጥበት ማሩን የምንቆርጥበት ወቅት ወቅት አለው እና እንግዲህ ህዳር ወቅት እንግዲህ በጣም በከፍተኛ ሁኔታ ማር የሚቆርጥበት ህደት ነው ማለት ነው ስለዚህ ያ ጊዜ ራሱ በጣም ትልቅ የሆነ ደስታን የሚሰጠኝ ሂደት አለ ማለት ነው። ያ ጊዜ ሲደርስ እንግዲህ በሚገባው ደጋጋሪ እየሄድኩኝ ነው የምቆርጥበት ሂደት አለ ማለት ነው ስለዚህ በዚህ ሂደት እንግዲህ በጣም ደስ የሚል ስሜትን የሚሰጥ ህደት አለ ማለት ነው እንዲሁም ደግሞ ከዚህ ጋር ተይዞ ለሀላፊነት እንመለከት እያንዳንዱ የዝናብ ሂደት እንግዲህ ከፍተኛ ሁኔታ ይቋረጥና ያው ብራ የመሆኔው ደግሞ ነፋሻማ አየር የሚሆንበት ሂደት አለ ማለት ነው ይሄ ደግሞ በጣም ከፍተኛ የሆነ ጥሩ የሆነ እንቅስቃሴ ለማረግ መሆን እያንዳንዱ ነገር እንግዲህ ምቹ የሚሆን እግዚአብሔር ለምሳሌ አዝመራው ለመሰብሰብ ልሆን ይችላል እንዲሁም ደግሞ የተለያዩ የምቹት ያላቸውን የሰራዊት ድርጅቶች መስራት ሊሆን ይችላል ስለዚህ ይሄንን በደንብ ከተረዳና በደንብ ከግንዛቤ ካስገባን እንግዲህ እያንዳንዱን ነገር የምንቀይርበትና የምንረዳበት ሂደት ይኖራል ማለት ነው። ስለዚህ እያንዳንዱ የሰላም እስኪንግዲህ በከፍተኛ ሁኔታ የምናይበትና የምንተነትንበት ሂደት አለ እንደ አጠቃላይ አና ይሄ በጣም ለኛ ትልቅ የሆነ ደስታን የሚሰጠን ነው ብዬ ነው የማስበው ስለዚህ ከዚህ ጋር ተያይዞ እንግዲህ በሚገባ የአየር ንብረት እንግዲህ በጣም ወደ መምጠጥ ወይም ደግሞ መሬቱ ወደ መድረቅ የሚቀረብበት ስለዛ ነው ማለት ነው ምክንያቱም ዝናብ የሚገባ ይቋረጣል ማለት ነው እንግዲህ ዝናብ ሲቋረጥ ያው አልፎ አልፎ በሀገራችን ክፍሎች ባይቋረጥም እንግዲህ ከፍተኛ ሁኔታ ሀገራችንን ክፍል የሚሸፍነው ቦታ ግን ያው ዝናብ ይቋረጣል ማለት ነው። ስለዚህ ይሄንን በደንብ አይተን እንግዲህ በጣም በከፍተኛ ሁኔታ ዝናብ በመቋረጥ ህደት እንግዲህ ያው በሚገባ አዝመራውም ደርቆ ልጅ በሆነ መንገድ ብላ ጨላ የሚገባበት ሂደት አለ ማለት ነው። እንዲሁ ደግሞ አስቸጋሪ የሚባለው የዚህ ወር ቦታዎችም እንዲህ አሉ ለምሳሌ ወደ ጅማ ብናይ ወደ ደቡብ ብናይ እንግዲህ ከፍተኛ ሁኔታ አርጥበት የማይጠፋበት ወይም ደግሞ በሚገባ እያንዳንዱ ጊዜያት ላይ ዝናብ የማይጠፋበት ሂደት አለ እናም ይሄንም አለ ማለት ነው። ስለዚህ ደግሞ ከዚህ ጋር ተያይዞ ያው በሚገባ የሚጠቀሙት እነሱ ፍራፍሬ ነው እንግዲህ ከወደ ጥራጥሬ ሳይሆን ፍራፍሬ ላይ ስላዘወተሩ በጣም ጥሩ የሚሆንበት የአየር ንብረት ስለሆነ ይሄንን በደንብ አሪፍ አድርገን እየሰሩበት

እሺ በጣም ጥሩ ቀጣዩ ጥያቄ እንኳን ደስ አለህ የሚለው እንግዲህ እንኳን ደስ አለህ ስንል ሰዎችን በሚገባ ደስታቸውን እንዲገልጹ ወይም ደግሞ በጣም በጥሩ መንገድ ብዙ ነገሮች እንዲለውጡ እንዲሁ ደግሞ ለእያንዳንዱ ነገር እንግዲህ ትልቅ የሆነ ሀላፊነት እንዲወስዱ የምናደርግበት እና እንዲሁም ደግሞ ደስታቸውን እንዲገልጹ። የተለያየ የሰራ ሂደታቸው እንግዲህ በሚገባ ሰርተው በከፍተኛ ሁኔታ ጥሩ ውጤት ላይ ሲደርሱ እንግዲህ አጋጣሚ ሆኖ እነሱ በደንብ ጥሩ አርገተው ሰርተው የተሻለ ደረጃ ላይ ሲደርሱ እንግዲህ እንኳን ደስ አለህ የምንላቸው ሂደት አለ ማለት ነው ስለዚህ። እንኳን ደስ አለህ ስንል እንግዲህ ያው በሚገባ ብዙ ነገሮችን አስገብተን ማለት ነው። ስለዚህ ከዚህ ጋር ተያይዘው እንግዲህ ብዙ ነገሮች እንዳሉ እያወቅን ወይንም ደግሞ እየተረዳን እንኳን ደስ አለህ የሚለውን የምንጠቀምበት ሂደት አለ ማለት ነው። ምክንያቱም ለምሳሌ አንድ ወጣት በሚገባ ወደ ለምሳሌ ወደ ትዳር አለም ቢገባ ወይም ደግሞ ወደ ተለያዩ የስራ መስኮች ተሰማርቶ ከፍተኛ የሆነ ጥረት አርግቶ ልዩ የሆነ ገቢ ገቢ ምንጭ መፍጠር ሲችል እንዲሁም ደግሞ ከስራው ከእሱም አልፎ ሰዎችን መርዳት የሚችልበት ሂደት ደረጃ ሲደርስ ማለት ነው። እንዲሁም መጀመሪያ ላይ በጣም በከፍተኛ ሁኔታ ተረጂ ሆኖ ከዛ አልፎ እንግዲህ በጣም ትልቅ የሆነ አሪፍ የሆነ ነገር አቋቁሞ ሰዎችን በሚገባ የሚረዳ። ክ ሲሆን እንግዲህ ያው በጣም እንኳን ደስ አለህ የሚያሰኝ ነው ማለት ነው። ምክንያቱም ከዛ ከማይረባ የስራ ሂደት ተነስቶ እንግዲህ ከፍተኛ የሆነ ከእራሱ አልፎ የሰውን መርዳት አቅሙን እንግዲህ በሚገልጽበት ጊዜ በጣም ይሄ አሁን ትልቅ የሆነ ደስታ ነው የሚፈጥረው ማለት ነው። ምክንያቱም የዚህ ሰው ደስታ እንግዲህ የብዙ ሰዎች ደስታ ሊሆን የሚችልበት ሂደት አለ ማለት ነው። ምክንያቱም በጣም በብዙ ወንገድ ጥረት አርግቶ በጣም በከፍተኛ ሁኔታ ብዙ ነገሮችን ለማወቅ እና ብዙ ነገሮችን ለመስራት የለፋበት ሂደት በጣም ከፍተኛ እንደመሆኑ መጠን እንግዲህ በጣም ልዩ የሚያደርገው የእንቅስቃሴ ሂደትም አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ የሰው እንግዲህ በጣም ለየት ባለ መንገድ እንዲሁም ደግሞ ለየት ባለ የእውቀት ደረጃ እንግዲህ እያንዳንዱ ነገር በተግባራዊነት እንግዲህ የሚቀይርበትና የሚተንትበትም ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በጥሩ መንገድ ሰዎችን የመርዳት እንዲሁም ደግሞ ሰዎችን የማገዝ ክህሎቱ በጣም ከፍተኛ የሆነ ቢሆን እንግዲህ በጣም በጥሩ መንገድ ተመራጭነት ያለው ነው ብዬ አስባለሁ። ምክንያቱም እያንዳንዱን ስራዎቹን እንግዲህ ሲሰራ በደስታ ስለሚሰራ እንግዲህ ማንኛውም ወደ እሱ የሚመጣ ነገር እንግዲህ ከፍተኛ የሆነ ጥቅም ሊሰጠው እንደሚችል በደንብ ይረዳል ማለት ነው። ስልዚህ ከዚህ ጋር ተያይዞ እንግዲህ በጣም ልዩ በሆነ መንገድ እንግዲህ እንኳን ደስ አለህ የምንልበት ሂደት አለ ማለት ነው። እንግዲህ እኔም በሚገባ እንኳን ደስ አለህ የተባለሁበት በጣም በብዙ መንገድ አለ ማለት ነው። ለምሳሌ በተለያዩ የስራ መስኮች ተሰማርቼ እንግዲህ አሪፍ ውጤት ባመጣሁበት ጊዜ እንኳን ደስ አለህ እንኳን ለዚህ አበቃህ የምንባልበት ሂደት አለ ማለት ነው። እንዲሁም ደግሞ በአጋጣሚ የሰው ልጅ ሲታመም ማለት ነው በጣም በተለያየ መንገድ እንግዲህ ሰው ሊታመም ይችላል ማለት ነው። ስለዚህ ያ ህመም ላይ እንግዲህ በሚገባ እንኳን ደስ አለህ የሚለውን በደንብ የሚገልጽበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛ የሆነ ምቾትና ከፍተኛ የሆነ ግንዛቤ እንዲኖረን የምናደርግበትም የእኛ ትልቁ ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ከፍተኛ ሀላፊነት ስንሰጠው ወይንም ደግሞ ልዩ የልምድ ሂደት ስንሰጠው እንግዲህ እንኳን ደስ አለህ የምንልበት በተለያየ መንገድ አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የልምድ ልውውጥ ከዚህ ሰው ጋር እንዲሁም ደግሞ ከዚህ ያለ ሰው ጋር እንግዲህ በከፍተኛ ሁኔታ ብዙ ነገሮችን ብንለዋወጥ ልምድ ብንለዋወጥ እንግዲህ በጣም ጥሩ የሆነ ጥቅም የምናገኝበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በእያንዳንዱ እውቀትና በእያንዳንዱ ልምድ ብዙ ነገሮችን አይተን ብዙ ነገሮችን ተረድተን እንግዲህ እያንዳንዱን የሙያ ሂደትም በደንብ ተግባራዊ የምናደርግበት ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ ለእያንዳንዱ ነገር ትልቅ የሆነ መፍትሄ የምንፈጥርበት እንዲሁም ደግሞ ለኛም ትልቅ የሆነ ምቾት የምንፈጥርበት ሂደት መኖር አለበት ማለት ነው። ስለዚህ ከዚህ ጋር ተያይዞ ብዙ ነገሮችን አይተን ብዙ ነገሮችን ተረድተን እንግዲህ ሰዎችን እንኳን ደስ አላችሁ የምንልበት ሂደት አለ ማለት ነው። ስለዚህ ይሄንን በደንብ ከተረዳን ብዙ ነገሮችን መለወጥና መተንተን የምንችልበት ሂደት አለ ብዬ አስባለሁ። ሰለዚህ ለየአንዳንዱ ነገር ከፍተኛ የሆነ የተጠያቂነት ስሜት ቢኖረን መልካም የሚሆንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ትልቅ የሆነ ግንዛቤን የምንይዝበት እና የምንረዳበትም ሂደት ይኖራል ማለት ነው። እና ይህንን አስመልክቶ እንግዲህ የእንኳን ደስ አለህ ወይንም ደግሞ የደስታን ስሜት የመግለጽ ሂደት እንግዲህ በከፍተኛ የሆነ ሁኔታ ልናየውና ልንተነትነው የሚገባ ሂደት ቢሆንም ያው በተወሰነ መንገድ አይተነዋል ብየ አሰባለሁ። ስለዚህ እንግዲህ ብዙ ነገሮች እንዳልኩት ከሰራን በኋላ እንግዲህ ትልቅ የውጤት ደረጃ ላይ ስንደርስ እንግዲህ ሰዎች በሚገባ ይመጡና እንኳን ደስ አለህ እንኳን ለዚህ አበቃህ እንዲሁም ደግሞ በሚገባ እንኳን ለዚህ የስራ መስክ

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄያችን እንግዲህ አገልግሎት የሚል ነው እንግዲህ አገልግሎቱን ስንመለከት ያው በብዙ መንገድ አገልግሎትን የምንሰጥበት ወይ ደግሞ አገልግሎት በሚገባ የምናገኝበት ሂደት ይኖራል ማለት ነው። ስለዚህ እንግዲህ አገልግሎቱን ስናይ ያው በተለያየ ቦታ ላይ እንግዲህ የተለያዩ አገልግሎት ሰጪዎች እንግዲህ በጣም ከፍተኛ ሁኔታ አሉ ማለት ነው። ስለዚህ እነኚህ አገልግሎት የሚሰጡህ እንግዲህ ብዙ ሰዎች እንዲሁ ደግሞ ብዙ ብለህ ሰዎች እንግዲህ ብዙ ነገሮችን የማየው ደግሞ የሚሰነትሉበት ሂደት አለ ማለት ነው። ስለዚህ እንግዲህ አገልግሎት የሚሰጠን ሂደት እንግዲህ በጣም ከፍተኛ ሁኔታ በአቅራችን በርካታ የአገልግሎት የሰጪ ተቋማት እንዲሁ ደግሞ አገልግሎት በጣም በጥሩ መንገድ የሚሰጡ ብዙ ድርጅቶችን ብዙ ግለሰቦችን ያየንበት ሂደት አለማለፍ ነው። ለዚህ እንግዲህ ለምሳሌ ያክል እንግዲህ ስናይ የተለያዩ የንግድ እቃዎችን ደግሞ የተለያዩ የሱቅ እቃዎች እንግዲህ በጣም በከፍተኛ ሁኔታ ከ ቦታ ቦታ ወይም ደግሞ ከሩቅ ሀገር ወደ ሀገራችን የሚገባበት እንግዲህ በተለያየ መስክ እንግዲህ የምናየው ሂደት አለ። ለምሳሌ ከጠረፍ እንግዲህ በሚገባ በጅቡቲ የሚመጣውን የእቃ ከምችት ደግሞ የእቃ ሂደት እንግዲህ እና ስናየው በከፍተኛ ሁኔታ ይገባል። እና እንግዲህ ከዛ ነው እዚህ መሃል አዲስ አበባ የሚደርስበት ሂደት እንግዲህ በጣም ይሄ አሁን ትልቅ የሆነ አገልግሎት የመስጠት ሂደት ነው ማለት ነው። ምክንያቱም የሚገባ በነ ያሹፌሮች ባያመጡት በምንም ሊመጣ አይችልም። እና ስለዚህ ይሄንን በደንብ ከተረዳን እንግዲህ ብዙ ነገሮችን የምናይበት ሂደት አለ ማለት ነው። ምክንያቱም እያንዳንዱ የዚህ ሀገር ኣገልግሎት አሰጣጥ ሂደት እንግዲህ በጣም በከፍተኛ ሁኔታ ልዩ በሆነ መንገድ ለሰዎች አገልግሎት የምንሰጥበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በከፍተኛ ሁኔታ እና ልምድ በተሞላው መንገድ እንግዲህ እያንዳንዱን የአገልግሎት የመስጠት ሂደቱን እንግዲህ በጣም በከፍተኛ ሁኔታ እንደ ስራም ወይም ደግሞ እንደ ትልቅ የሆነ እንደ ገቢ ምንጭም የሚጠቀሙበት ሂደት አለ ማለት ነው። ስለዚህ እንግዲህ እያንዳንዱን የሰው ልጅ ችግር ራሱ በቀላሉ ችግሩን ነግሮን ራሱ የሚገባ ያንን ችግር በተሻለ ነገር መፍታት የሚችልበትን ሂደት ከአደረግንለት ደግሞ ከነገርነው ከፍተኛ የሆነ ሻውን አገር ግሎት ሰጠነው ማለት ነው። ምክንያቱም ከእኛ አሪፍ እውቀት ይዞ በተቻለ መጠን የተሻለ ህይወት ለመኖር ወደ ተግባርን የሚገባበት ሂደት አለማዝና ስለዚህ ይሄ ደግሞ በጣም ከፍተኛ መናገር ግሎት ነው ማለት ነው። እንዲሁ ደግሞ ለምሳሌ የተለያዩ ሸዋ ሸቀጦችን የሚነግዱ ሰዎችንም ብንመለከት እንግዲህ በሚገባ እነሱ አሪፍ ሂደት አግኝተው እንግዲህ ያው ለኛም በተወሰነ መንገድ ያው ተወሰነ ትርፍ የሚይዙበትም አሪፍ አርግተው የሚሸጡበት ሂደት አለማለት ነው። ይሄ ደግሞ በጣም ጥሩ ሂደት አለው ማለት ነው። ያጡም አገልግሎት እስከሆነ ድረስ ያው የተወሰነ ነገር ግዴታ እነሱ ማግኘት ስላለባቸው በሚገባ ያገኛሉ ማለት ነው። ስለዚህ እንግዲህ የትኛውም የስራ ሂደት ላይ ስናየው በጣም ከፍተኛ ሁኔታ እኛ እንደምንሰራው ሁሉ ሌላው ጋርም የሚገባ ወይም የሚሰራበት ሂደት እንግዲህ ከፍተኛ የሆነ የሀገር ግሎት የመሰረተ የሚለው አገልግሎት በደንብ የምንተነትንበት ሂደት አለ ስለ አገልግሎት ማለት ነው። እንደዚህ ከዚህ ያተይዘው በጣም ጥሩ የሆነ አገልግሎት የተሰጠን ደግሞ ጋር በጣም በተሻለ መጠን ለሰዎች ከሰጠን ጊዜ ብዙ ኣድናቆትን አንዴም ደግሞ ብዙ የገበያ ሂደትን በጣም ጥሩ የሚያደርግብን ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በጥሩ እውነት እንግዲህ አገልግሎትን መስጠት ወይም ደግሞ አገልግሎትን በሚገባ ማከናወን ትልቁን ድርሻና ቦታ ይይዛል ማለት ነው። ለዚህ እያንዳንዱ የአገልግሎቹ አሰጣጢነቶች እንግዲህ ስንመለከት በጣም በብዙ መንገድ የምንለይበት ሂደት አለ። ለምሳሌ የተቸገሩትን ሰዎች እንግዲህ እየተዘዋወረ እንግዲህ ከቦታ ቦታ ከፍተኛ ሁኔታ ሰዎችን የሚረዳበት ሂደት አለባለብ ልጅ ይሄ በጣም በከፍተኛ ሁኔታ የምናይበትና የምትረተልበት ሂደት አለባለብ። ምክንያቱም የእያንዳንዱ ነገር በተግባር ወይም ደግሞ በጣም በመልካምነት የምናይበት ሂደት አለ ማለት ነው። ስለዚህ እያንዳንዱም ነገር እያንዳንዱን ልምድና እያንዳንዱን ክህሎት እንግዲህ በከፍተኛ ሁኔታ ሰዎችንም በሚገባ ያጋርልበት እንዲሁ ደግሞ በጎረቤታችን መናገር ከቻልንም በሚገባ እንደዛ እንኳን የምናደርግበትም ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ይሄንን ያ አገልግሎት ሂደት እንግዲህ በጣም በጣም ፈጣን በሆነ መንገድ እንግዲህ መጠቀም ወይም ደግሞ ጥሩ በሆነ መንገድ መጠቀም እንግዲህ ለእኛ በጣም ትልቅ የሆነ ደስታን የሚፈትርበት ሲል አላማዝረው። ስለዚህ ከዚህ ጋር ተያይዞ ጥሩ የሆነ እንቅስቃሴ የሆነ ሙጥሩ የሆነ ልምድን የምናደርግበትም ሂደት ይኖራል ማለት ነው። እነዚህ ጋር እዚህ አንፃር እንግዲህ ብዙ ነገሮችን መለወጥ እና ብዙ ነገሮችን መቀየር የምንችልበትን የአገልግሎት አካሄድ እንግዲህ በደንብ ማየት እና መተርጎም ይኖርብናል ብዬ ስላሰብኩ ነው። እና ስለዚህ ገንዘብ አንፃር እንግዲህ እያንዳንዱ ነገር አገልግሎት ነክ የምንሰጥበት ሂደት ይኖራል። ስለዚህ በጣም በጥሩ ሂደትና ልምድ ባለው አገልግሎት

እሺ በጣም ጥሩ። ቀጣዩ ጥያቄ እንግዲህ ስልክ ነው። እንግዲህ ስልክን ስንመለከት እንግዲህ ስልክ ያው ከፍተኛ የሆነ ጥቅም ያለው፣ እንግዲህ በጣም ብዙ ነገሮችን የምንሰራበት፣ እንዲሁም ደግሞ በጣም ብዙ የልምድ ልውውጦችን የምናደርግበት እንዲሁ ደግሞ ከፍተኛ የሆነ ሰው የመግባባት ሂደትን በጣም በሰፊው አብረን የምንጠቀምበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የስልክ አጠቃቀም ሂደታችን በጣም በጣም ልዩ የምናደርግበትም ሂደት አለ ማለት ነው። ስለዚህ እያንዳንዱን የሙያ ክህሎት እና ልምድ በጣም በጥሩ መንገድ ልናየውና ልንተነትነው የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን እንግዲህ እያንዳንዱም ልምድ ባለው መንገድ ሁሉን ነገር ማከናወን የምንችልበት ሂደት አለ ማለት ነው። ከዚህ ጋር ተያይዞ እንግዲህ በከፍተኛ ሁኔታ የእያንዳንዱን ነገር እምንቀይርበት ወይም ደግሞ የምንተገብርበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ጊዜ ስልክን ስናይ እንግዲህ በጣም በጣም በከፍተኛ ሁኔታ ትልቅ ጥቅም የምናገኝበት ነው። አንዳንዴ ደግሞ ትልቅ ጉዳትም ሊጎዳን የሚችልበት ሂደት ይኖራል ማለት ነው። ግን አሁን በዚህ ባላለበት የቴክኖሎጂ ሂደት ላይ በጣም በጣም ከፍተኛ የሆነ ጥቅም እና ከፍተኛ የሆነ የገባ ምንጭ የምናደርግበት ሂደት ነው ስልካችን ማለት ነው። ምክንያቱም ብዙ ነገሮችን አውቀን፣ ብዙ ነገሮችን ተረደን እንግዲህ በስልካቸው ብዙ ነገሮችን መስራት የምንችልበት ሂደት አለ ማለት ነው። እንግዲህ ላልተረዳው ነው እንግዲህ ይሄንን ሊጎድረው ይችላል የሚለውን እሳቤ የያዝኩት ያነሳሁት ማለት ነው። ምክንያቱም እንደዚህ የሚረቡ የማይረቡ ነገሮች እያየ ቀኑን ሙሉ የሚያሳልፍ ሰው ምንም ስልክ አይጠቅመውም። እንደውም ጊዜውን ይበላበታል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በከፍተኛ ሁኔታ እንግዲህ ትልቅ እንቅስቃሴ ወይም ደግሞ ትልቅ ልምድ ባለው መንገድ እንግዲህ የስልክን አጠቃቀም እንግዲህ ስናይ በጣም በጣም ብዙ ነገሮችን ለመኖር ብዙ ነገሮችን ለመረዳት ስልካችን ከፍተኛ ቦታ የሚይዝ ነው ማለት ነው። ምክንያቱም እንግዲህ ብዙ እውቀት እና ብዙ ልምድ ብዙ የተለያዩ እውቀትን የምናገኝበት እንግዲህ ከፍተኛ የሆነ ጥቅም ያለው ስልካችን ማለት ነው። ለምሳሌ በቀላሉ በስልካችን ገብተን ዩቲዩብ ላይ በተሰማራንበት የስራ መስክ ላይ ብዙ እውቀቶችን ለመሰብሰብ ብንፈልግ በጣም በቀላሉ በአንድ ደቂቃ ባልሞላ ጊዜ ውስጥ በጣም በርካታ ስለዛ ጉዳይ የሚያነሳው ወይም ደግሞ ያላወቅናቸውን ብዙ ነገሮችን እድናውቅ የሚያደርጉን በርካታ የሆኑ ጉዳዮች ይኖራሉ ማለት ነው። ይሄ ደግሞ ለኛ መጣ ከፍተኛ የሆነ ጥቅም ነው ማለት ነው። ምክንያቱም ለእያንዳንዱ ለምንሰራው ነገር ትልቅ የሆነ ግንዛቤ እና ትልቅ የሆነ እውቀትን እድንይዝ የሚያደርገን ነው ማለት ነው። ስለዚህ ከዚህ አንፃር እንግዲህ ስልካችን በጣም ከሚታሰበው በላይ ከፍተኛ የሆነ ጥቅም የምናገኝበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የስልካችንን አጠቃቀም ሂደታችንን ደግሞ ስልካችንን የምንጠቀምበትን ሂደት በጣም ከፍተኛ የሆነ ጥቅም ባለው መንገድንደግሞ ትልቅ ከፍተኛ የሆነ ምቾት ባለው መንገድ ብናደርገው በጣም ጥሩ ነው ብዬ አስባለሁ። ምክንያቱም እያንዳንዱን ነገር ለመቀየር እያንዳንዱ ነገር ለመረዳት እንግዲህ ብዙ ነገሮችን እንዳወቅነው ሁሉ ብዙ ነገሮችን እንደተነተነው ሁሉ እያንዳንዱን ነገር የምናይበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ለእያንዳንዱ ነገር ዋስትና እና ለእያንዳንዱ ነገር እውቀት የምንሰጥበት ሂደት አለ ማለት ነው። ለእኛ ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ እውቀት ያለው ባለሙያ ስንሆን ወይም ደግሞ ከፍተኛ የሆነ ልምድ ያለው ባለሙያ ስንሆን እንግዲህ በጣም በጣም ብዙ ነገሮችን የምንተገብርበት እንዲሁም ደግሞ ብዙ ነገሮችን የምንለውጥበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ እውቀትን ተያዘን እንደው ደግሞ ከፍተኛ የሆነ ልምድን ከያዘን እንግዲህ ለእያንዳንዱ ነገር መፍትሄ ፈጣሪ የምንሆንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ስልካችን በጣም በከፍተኛ ሁኔታ የሚጠቅመን ሂደት አለ። እንዲሁ ደግሞ በቀላሉ ለምሳሌ መደወል ወደ ሰዎች ጋር የተለያዩ እውቀቶችን መሰብሰብ ሊሆን ይችላል፣ ከሰዎች ጋር ለመገናኘት፣ ከወዳጅ ዘመድ ጋር፣ ከቤተሰብ ጋር፣ ከጓደኛ ጋር እንዲሁ ደግሞ ከተለያዩ ማህበረሰብ ጋር እንግዲህ በቀጥታ ለመገናኘት ግዴታ ከዚህ እየታገለ መሄድ አይጠበቅብንም ማለት ነው። በሚገባ ከቤታችን ቁጭ ብለን ደውለን እያንዳንዱን ነገር የምናይበትና የምንተነትንበት ሂደት አለ ማለት ነው። እንዲሁም ከቴክኖሎጂ አለሙ ጋር እንግዲህ በጣም ከፍተኛ የሆነ ግብ ግብ ባለበት ሂደት ላይ እንግዲህ አሁን ላይ ስልክ አለመኖር ሂደት እንግዲህ ወይም ደግሞ ስልክ በጣም በከፍተኛ ሁኔታ አለመጠቀም ሂደት በጣም ትልቅ የሆነ ስህተት ነው ሚመስለኝ ሂደት አለ ማለት ነው። በሚገባ እንግዲህ ስልክን ከተጠቀምን ማለቴ ነው እንግዲህ ምክንያቱም በጥሩ መንገድ ከተጠቀሙ ስልካችን ጠቅሞን አያባራም ማለት ነው። ስለዚህ በጣም በከፍተኛ ሁኔታ እየደጋገመ እየደጋገመ ብዙ ጥቅሞችን ይሰጠናል ማለት ነው። እንግዲህ በሚገባ ከተጠቀምንበት ነው። እንግዲህ አስቸጋሪ አጠቃቀም ከተጠቀምንበት በጣም ሊጎዳንም ይችላል ማለት ነው። ስለዚህ ይሄንን በደንብ በግንዛቤ ውስጥ አስገብተን እንግዲህ በጣም ልዩ በሆነ መንገድ ስልካችንን መጠቀም የምንችልበትን ሂደት ፈጥረን በሚገባ ያንዳንዱን የስራ መስክ በደንብ መተንተንና ማየት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ለእያንዳንዱ ነገር ትልቅ እውነትና ትልቅ ዋስትና የሚሆንበት ሂደት አለ ማለት ነው። ለአጠቃላይ የብዙ ነገሮችን አይተን ብዙ ነገሮችን ተረድተን እውቀታችንን ሰፋ አድርግተን የምናይበት

እሺ በጣም ንሮ ቀጣዩ እንግዲህ ሰማያዊ ነው እንግዲህ ሰማያዊን ስንመለከት ያው በብዙ መንገድ የሰማያዊ ከለሮችን ደግሞ ሰማያዊ ቀለሞችን በደንብ ምናይበት ሂደት አለ። እንግዲህ ስናይ ያው በጣም በከፍተኛ ሁኔታ እንግዲህ ብዙ ነገሮችን እንደምናየው ሁሉ ብዙ ከለሮች እንደመኖራቸው መጠን እንግዲህ በሚገባ ሰማያዊውንም የምናይበት ሂደት አለ ማለት ነው። የሰማያዊው ስናይ በጣም በብዙ መንገድ ልናየውና ልንተነትነው የምንችልበት ሂደት አለ ማለት ነው። እንግዲህ አንዳንዱን የስራ ሂደትንም ሆነ የስራ ልምድንም እንግዲህ ከዚሁ ጋር አያይዘን ስናየው እንግዲህ በጣም በከፍተኛ ሁኔታ ሰማያዊ የሆኑ ነገሮች እንግዲህ የመረጋጋት ስሜት ወይም ደግሞ የማሳመንን ስሜት የሚሰጡ ናቸው ማለት ነው። እንደውም ብዙ ጊዜ ከሰዎች ጋር ክርክር ስንገባ ወይም ደግሞ የሆነ የሚያስፈልገን የንግግር ሂደትም ሲኖር እንግዲህ በጣም በከፍተኛ ሁኔታ ከሰዎች ጋር ያለንን የንግግር ሂደት ደግሞ የመረዳዳት ሂደት የመተሳሰብ ሂደትን እንግዲህ በጣም በከፍተኛ ሁኔታ ሊያጎለብት ይችላል። አንዲሁም ደግሞ ከሰሰዎች ጋር እንዳልኩህ ክርክር ሲኖር እንግዲህ በጣም በጥሩ መንገድ የማሳመን ሂደት እንዲኖር ሰማያዊ ልብሶችን ለብሰን ብንሄድ ወደዛ ቦታ በጣም ጥሩ ነው የሚባልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ያው በከፍተኛ ሁኔታ ሰማያዊ ልብሶች ባይኖሩ በተወሰነ መንገድ አልፎ አልፎ ያሉበት ሂደት አለው ማለት ነው። ለምሳሌ እንደ ሹራብ አይነቶች እንደ ሸሚዝ አይነቶች አልፈው አልፈው አሉ እና እንግዲህ ይሄንን በደንብ ልንጠቀም እና ልንገነዘብ ይገባናል ማለት ነው። እና ከዚህ አንፃር እንግዲህ ይሄንን የሰማያዊ ሂደትን በደንብ መመልከት የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ሂደት እንግዲህ በዚህ መልክ ስናየው እንግዲህ ከፍተኛ የሆነ የሰማያዊ ከለር ወይም ደግሞ የሰማያዊ መልክን በደንብ የምናይበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገር እንግዲህ ከፍተኛ የሆነ ልምድ በተሞላው መንገድ ስንንቀሳቀስ ወይም ደግሞ ልምድ በተሞላው መንገድ ስንመለከት እያንዳንዱ ነገር በጣም ከፍተኛ የሆነ ሂደትን በደንብ ያየንበት ሂደት አለ ማለት ነው። ስለዚህ እንግዲህ ሰማያዊንም በሚገባ ስንመለከት እንግዲህ ያው እንደ አጠቃላይ ሰማያዊ ከለር ስለሚያስፈልግ በሚገባ ወደ ሰማይ ማየትም የሚችልበት ወይም ደግሞ ሰማይን በሚገባ ልናይ የምንችልበት ሂደተ አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የከለር ሂደቶች ወይም ደግሞ የመልክ አይነቶች እንግዲህ በጣም ከፍተኛ የሆነ ብዙ ነገሮችን ልናይ እና ልንረዳ የምንችልባቸው ከለሮች አሉ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ያን ያህል ባይለመድም የዚህ የሰማያዊ ከለር እንግዲህ በከፍተኛ ሁኔታ ደስታን የሚሰጥ ወይም ደግሞ ጥሩ የሆነ ምልከታን የሚሰጥ ሂደት አለው ማለት ነው። ሰማያዊ ከለር እና ስለዚህ ከዚህ አንፃር ከፍተኛ የሆነ ግንዛቤ እና ከፍተኛ የሆነ ልምድ በተሞላው ሂደት እንግዲህ የምንሰራበት ወይም ደግሞ እያንዳንዱን ነገር ተግባራዊ የምናደርግበት ሂደት አለ ማለት ነው። እና እንደ አጠቃላይ እንግዲህ በርካታ የከለር አይነቶች አሉ። ለምሳሌ ከለሮቹን እንኳን ለማየት ስንሞክር ከሰማያዊ ቀጥሎ ስናይ ለምሳሌ ቀያ አለ አረንጓዴ አለ እንዲሁም ደግሞ ቢጫ አለ እንዲሁም ጥቁር አለ ይሄ ደግሞ ትንሽ ከለሩ ለወጥ ያለው የ የለው የከለር ሂደቱ በጣም ጠንካራ ብሎ ከፍተኛ የሆነ የጥንካሬ ሂደትን የሚያሳይበት ለምሳሌ ነጭ ብንመለከት አሁን በጣም ከፍተኛ የሆነ ጥንካሬ ያለው ከለር ነው ማለት ነው። እንዲሁም ጥቁርን ስንመለከት በጣም ድብዝዝ ያለ ወይ ደግሞ ከፍተኛ የሆነ ለአይን የሚከብድ የከለር አይነት ነው ማለት ነው። እንግዲህ ጥቁር ሲሆን እና ከፍተኛ የሆነ ደግሞ ንጣት ያለውን ስናይ ደግሞ በጣም ይሄም ትልቅ የሆነ የመንቀሳቀስ ወይም ደግሞ ጥሩ የሆነ የቦታ ሂደት እና የስራ ልምድ ባለው መንገድ የምናየው ነው ማለት ነው። እንግዲህ የዚህን የሰማያዊ ከለር ማለት መልኩ ማለት ነው እና እንግዲህ ከዚህ ጋር ተያይዞ ቀይንም ስንመለከተው እንግዲህ ከፍተኛ የሆነ ድምቀት ያለው በጣም ከፍተኛ የሆነ ድምቀት እና የሆነ የደም የመምሰል ሂደት ስላለው እንግዲህ ይሄም አንድ ችግር የሚሆንበት ሂደት አለ በተለያየ መስክ ላይ ማለት ነው። እና እንግዲህ ከዚህም ስንቀጥል እንግዲህ ወደ አረንጓዴው ስንሄድ አረንጓዴውን ደግሞ ስናየው እንግዲህ ከፍተኛ የሆነ የተለያዩ የዕጽዋት አየነቶች እንግዲህ አረንጓዴ በጣም ከፍተኛ የሆነ ደስታን የሚሰጥበት ሂደት አለ ማለት ነው። የተለያዩ የዕጽዋት አይነቶችን ለምሳሌ ብናይ ገጠራማ ቦታዋች ላይ የተለያዩ ዛፎች ሊሆኑ ይችላሉ አዘርት እህሎች ሊሆኑ ይችላሉ እንዲሁም ደግሞ በጣም በከፍተኛ ሁኔታ የተለያዩ አታክልት አይነቶች እንደ ሽንኩርት ቲማቲም ያሉ ነገሮችን ስንመለከት። አረንጓዴነታቸው በጣም ከፍተኛ የሆነ ድምቀትን የሚሰጥበት ሂደት አለ በተለይ በገጠራማ ቦታው ላይ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ ደስታና ከፍተኛ የሆነን ስሜትን የሚሰጡ የቦታ አይነቶች ያሉ ማለት ነው። ስለዚህ ይሄንን በደንብ ተገንዝበን መረዳት የምንችልበትን ሂደት መፍጠር እንግዲህ ትልቁን ድርሻ ይይዛል ብዬ አስባለሁ። እና ይሄንን በደንብ ማየትና መረዳት ይኖርብናል የከለር ወይም ደግሞ የመልኩን አይነት ማለት ነው። ስለዚህ ሰማያዊ ከለር እንግዲህ በጣም ጥሩ የሆነ ሰላም የሚሰጥን መልኩ ስናየው

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ ትልቅ የሚል ነው እንግዲህ ትልቅን ስንመለከት ከፍተኛ የሆነ የትልቅነት ስሜት ወይም ደግሞ የመረዳት ስሜትን የምናይበትና የምንተነተንበት ሂደት አለማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ትልቅነት እንግዲህ ስናየው ወጣን በከፍተኛ ሁኔታ ብዙ ነገሮችን ለመቀየር ብዙ ነገሮችን ለማወቅ እንግዲህ ብዙ ጉጉቶችን ምናከናውንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ትልቅ ሰው ስንሆን ደግሞ ለትልቅ እድሜ ደረጃ ስንደርስ እንግዲህ ብዙ ነገሮችን የምናይበት ውሰላ ገደድ ነው። የምናውርበት እንዲሁ ደግሞ በጣም በከፍተኛ ሁኔታ ለሰዎች ያለንን አመለካከትም እንዲሁ ደግሞ በእያንዳንዱ ማህብረሰብ እንዲሆን በእያንዳንዱ ሰው ያለንን አመለካከት ሂደት በሚገባው ለተሻለ ወደተሻለ ወደተሻለ እውቀት ባለው መንገድ የምንቀይርበት ሂደት። አለማለት ስለዚህ ትልቅ ስንሆን ደግሞ እያደግን እንሄድበት ጊዜ በጣም ብዙ ነገሮችን መለወጥ እና ብዙ ነገሮችን መረዳት ሚችልበት የእድሜ ደረጃ ነው ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ እውቀትና ከፍተኛ የሆነ ልምድን ምናይበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን ልናይና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ጋር እዚህ አንፃር ከፍተኛ እውቀትና ከፍተኛ ልምድን በደንብ ተረድተን በጣም እያለ አንዱ ነገር ጥሩ በሆነ መንገድ አውቀን እና ተራርተን እያለ እያንዳንዱን የልምድ ሂደት እንግዲህ ከፍተኛ የሆነ ሙያዊ ሀላፊነትን እንግዲህ በትልቁ የምንጠቀምበት ህደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ የትልቅነት ስሜት ሲኖረን ወይም ደግሞ ትልቅ ያደገ ስንሄድ እንግዲህ ብዙ ነገሮችን በቀላሉ ልንቀይረው ወይም ደግሞ የራሳችንን ህይወት ራሳችንን ለመጋፈጥ የምንሄድበት ወይም ብዙ መስመሮች አሉ ማለት ነው። ስለዚህ ትልቅ እየሆነ ስንሄድ ወይም ደግሞ እየበሰልን ብዙ ነገሮችን እያወቀ ስንሄድ እንግዲህ እያንዳንዱን ነገር በራሳችን ሀላፊነት እንግዲህ ለመወጣት የምንጠጋበት ሂደት አለ ማለት ነው። ስለዚህ ይሄ ደግሞ በጣም ለእኛ ትልቅ የሆነ ደስታ ነህ የሚሰጠኝ ደግሞ ስሜትን የሚያረካ ነው ማለት ነው። ስለዚህ ከዚህ አንፃር እንግዲህ ትልቅ የሆነ የልምድ ሂደትንም እንዲህ በደንብ በሚገባ ጥሩ ሆኖ መንገድ የልምዱን ሂደት በደንብ ሰዎች ያለን ሂደት በጣም ጥሩ መንገድ ስናከናውን እንግዲህ ከፍተኛ የሆነ ስሜት የሚሰጥበት ሂደት ነው ማለት ነው። እና ትልቅነታችንን ደግሞ የሚገባ እንግዲህ ተጠቅማን ደግሞ ዕድምችም እየባሰለ መሆኑ በደንብ የሚገባን ተጠቅመን የተለያዩ የስራ መስኮች ላይ ተሰማርተን እንግዲህ በሚገባ ስራችንን የምናከናውንበት ሂደት መኖር አለበት። ማለትም ስለዝህ ከዚ አንፃር እንግዲህ በጣም ከፍተኛ ሁኔታ እንግዲህ የስራ ሂደቱን ወይም ሆነ የስራ ጉጉቱን እንግዲህ በጣም በጥሩ መንገድ ልናየው እናንተ ልትለጥለው የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ጥሩ የሆነ ግንዛቤና ጥሩ የሆነ ልምድ በተሞላው መንገድ እንግዲህ እያንዳንዱ ነገር መቀየር እና መተንተን ምንችልበት ሂደት አለ ማለት ነው። ለዚህ ከዚህ አንፃር ከፍተኛ የሆነ ልምድ በተሞላው ሂደትም ደግሞ ልምድ ባለው የሙያ ሂደትም ይከፈተኛል የሆነ እውቀትን የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ጊዜ አንፃር ጥሩ የሆነ ግንዛቤና ጥሩ የሆነ ልምድን ምናይበትና ምንተነትንበትም ሂደት ይኖራል ማለት ነው። ስለዚህ እያንዳንዱ ነገር እንግዲህ በጣም ከተረዳሁ በጣም ካየን በኋላ እንግዲህ ብዙ ነገሮችን አውቀንና ትንትነን ልንርዳጋ ምንችልበት ሂደት በተለያየ መንገድ አለ ማለት ነው። ስለዚህ እየለያንዳንዱ ነገር ትልቅነት ስሜት ወይም ደግሞ ትልቅ የመሆን ሂደትን ስናይ እንግዲህ በጣም ከፍተኛ የሆነ የሙያ ሂደትንም በደንብ ምናይበት ሂደት አለባለት። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን ለመቀየር እና ብዙ ነገሮችን ለመተግበር አይምሮአችን እየመሰለና እየጠነከረ ወይም ደግሞ ትልቅነታችንን በደንብ የገለጸ በሚሄድበት ጊዜ እንግዲህ እንዳልነው በጣም ሰዎች የሚረዱ ነው የሚለው ደግሞ ሰዎች በተለያየ መንገድ ላማከር ወይ ላማከር የሚችሉበትን ሂደት በተለያየ መንገድ የምናይበት እውነት አለ ማለት ነው። ምክንያቱም እኛ እድሜ ክልላችን እንግዲህ አሪፍ እየሆነ ሲሄዱ ደግሞ እኛም በስራችንም እንዳንጠቅላይ ከስራችንም አንድ ላይ ተይዞ እንግዲህ አሪፍ የሆነ ሂደትን ስናይ ሰዎችን ሲመለከቱ እንግዲህ ይሄንን ከግንዛቤ ውስጥ አስገብተው ብዙ ነገሮችን ለመቀየር እና ብዙ ነገሮችን ለመተንተን የሚጥሩበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ነው ግን በጣም ለየት ባለ መንገድ ለማየት ደግሞ መረዳት መሞከር አለብን የሚለውን እሳቤ ያነሳሁት ማለት ነው። ለዚህ ከዚህ አንፃር እንግዲህ ይሄንን በደንብ ከተረዳን እንግዲህ ብዙ ነገሮችን ለመለወጥም ትልቅ የሆነ የእውቀት ንዛቤን የምይዝበት የሚጠይቅ አለ ማለት ነው። ስለዚህ እኛ አንዳንድ ነገር የስራችን ሂደት የሆነ ስራ ሙያ ክልላችንን እኔ በሚገባ ይህንን የትልቅነት ስሜቴን ደግሞ ትልቅ የመሆኑን ሂደት በደንብ ማየትና መተንተን ይኖርብናል ብዬ አስባለሁ። ስለዚህ ገንዘብ አንፃል የለም እያንዳንዱ ነገር ትልቅ የሆነ መፍትሄ የምንፈጥርበት ህዴት አለው። ስለዚህ ይሄንን በደንብ ከተረዳንና ከአውቅን በኋላ እንግዲህ አያንዳንዱ ነገር እንተነትንና እንረዳ እንዲሁ ደግሞ የእውቀት ሂደቱንም በደንብ ልናሰፋ ሚችልበት ሂደት አለ እያደገ ነው የሚለው ትልቅ እየሆንን በየድን ቁጥር ማለት ነው። ስለዚህ ይሄንን በደንብ ተገንዘበን እንግዲህ እያንዳንዱ ነገር ወደ እውነታው አለም ምናመጣበት ሂደት ይኖራል ማለት ነው

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ እጄ የሚል ነው እጄን እንግዲህ ስንመለከት ያው ከፍተኛ የሆነ እንቅስቃሴ የምናደርግበት ከፍተኛ የሆነ ልምድ በተሞላው መንገድ ብዙ ነገሮችን የምናይበትን የምንተነትንበት ሂደት አለ ማለት ነው። እጃችን እንግዲህ ከፍተኛ የሆነ ምቾት ያለው ወይም ደግሞ ከፍተኛ የሆነ ብልሃት ባለው መንገድብዙ ነገሮችን ለመለወጥ የምንታገልበትና የምንተገብርበት ሂደት እንግዲህ አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን ለማወቅ እና ብዙ ነገሮችን ለመተንተን እንግዲህ እና ብዙ ነገሮችን ለመጻፍ ሊሆን ይችላል ብዙ ነገሮችን ለማወቅም ሊሆን ይችላል እንግዲህ እጃችን እንግዲህ በጣም በጣም ከፍተኛ የሆነውን ድርሻ የሚይዝበትም ሂደት አለ ማለት ነው። ለምሳሌ ከቦታ ቦታ ለመንቀሳቀስ እጃችን በሚገባ የተፍታታ መሆኑን በደንብ ስናይ እንግዲህ ብዙ ነገሮችን ለማድረግ የምንወስንበት እና ብዙ ነገሮችን የምንሰራበት ሂደት አለ ማለት ነው። ስለዚህ የተለያዩ ነገሮችን ለመስራት እጃችንን በደንብ ማየት እና እጃችንን በደንብ መገምገም ይኖርብናል ብዬ አስባለሁ። ምክንያቱም እያንዳንዱ ነገር እንግዲህ ለየት ባለ መንገድ ከእጃችን ጋር ተያይዞ ብዙ ነገሮችን ልናይና ልንረዳ ምንችልበት ሂደት አለው ማለት ነው። ስለዚህ ከዚህ አንፃር እንግዲህ ጥሩ የሆነ ግንዛቤ ጥሩ የሆነ ልምድን በያዘ መልኩ እንግዲህ አንዳንዱን ነገር ማየት እና መተንተን ምንችልበት ሂደት አለ ማለት ነው። ከዚህ ከዚህ አንፃር ጥሩ የሆነ ግንዛቤ ስንይዝ ወይም ደግሞ ጥሩ የሆነ አመለካከት ስንይዝ እንግዲህ በጣም ደስ የሚል ሂደት እና ደስ የሚል ስሜት መኖሩን በደንብ ምናይበት ሂደት አለ ነው። ስለዚህ ከዚህ አንፃር እንግዲህ ለእያንዳንዱ ነገር ትልቅ የሆነ መፍትሄ እና ትልቅ የሆነግንዛቤ የምናይበት ሂደት አለ ማለት ነው። ምክንያቱም እንግዲህ ብዙ ጊዜ እውቀት አይችልም በደንብ ከተረዳን ብዙም በደንብ ካየነው እንግዲህ እያንዳንዱ ነገር በጣም በጥሩ ትንታኔና በጣም በጥሩ መንገድ መረዳት ምንችልበትም በጣም ጥሩ የሆነ ያረዳድ ሂደትም በደንብ የምናይበት እውነት አለማለትነው። ስለዚህ ከዚህ አንፃር ግን እያንዳንዱ ነገር በደንብ ካየንና በደንብ ከተገበርን በሚገባ እጃችን እንግዲህ በጣም በብዙ መንገድ ምንጠቀምበት ምንችልበት ሂደት አለ ማለት ነው። እንግዲህ በቀላሉ እንኳን ስናይ እጃችን በሚገባ ልንጽፍበት ምንችልበት እንግዲህ በጣም ትልቁ መሳሪያችን ደግሞ ትልቁ መንቀሳቀሻችን ማለት ነው። ስለዚህ ከዚህ አንፃር ለየት ያለ የአመለካከታችንን ነው ለውጥ የምናደርግበት እንዲሁ ደግሞ ብዙ ነገሮችን ለመተካት የምንጥርበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር ግንዛቤ እዛው ውስጥ እንኳን የምናስገባበት እንግዲህ ሂደት አለ ማለት ነው። ለዚህ ለእያንዳንዱ ነገር ከፍተኛ የሆነ ለምንድነው ክህሎትን ምናይበት እውነት አለው ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱ ነገር በጣም በተገቢው መንገድ እንድሁም ደግሞ በተገቢው እንቅስቃሴ መቀየር ብዙ ነገሮችን ሚችልበትና ምንረዳበት ሂደት አለ ማለት ነው። እዚህ እያንዳንዱን ነገር እንግዲህ በጣም በእጃችን የምንሰራበት ወይም ደግሞ ምንተገብርበት በተለያየ መንገድ ይኖራል ማለት ነው። ለምሳሌ እንደ አጠቃላይ ስናየው እንግዲህ ቀላል ድል ያለው ይህችን የሙያ ሂደቶች እንግዲህ ለምሳሌ የተለያዩ ቴክኒካል ስራዎች ደግሞ ቴክኒሻል ስንሆን እንግዲህ በጣም ከፍተኛ የሆነ የስራ ልምድና ክህሎትን የምናዳብርበት ሂደት አለ ማለት ነው። ስለዚህ የተለያዩ እቃዎችን መገጣጠም ሊሆን ይችላል የተለያዩ የሙያ ሂደቶች ለምሳሌ ሰው ስልኮች ሊሆኑ ይችላሉ ደግሞ የተለያዩ ሊባላሹ የቻሉ ነገሮችን ጠጋ ግን እንግዲህ ስንችል ያው በዋናነት እጃችንን ነው በሚገባ በቅልጥፍና የምንጠቀምበት ማለት ነው። ስለዚህ እጃችን እንግዲህ በጣም ልዩ የሆነ እንቅስቃሴና ልዩ የሆነ ምልከታን የምናይበትና የምንረዳበት ሂደት አለማለት ነው። ስለዚህ ከዚህ አንፃር እንግዲህ ይሄንን በደንብ ተረድተህ በደንብ አውቀን ማለት ነው። የእጃችንን አጠቃላይ ሂደታችንን በደንብ ልንገነዘብ እና ልንረዳ ምንችልበትን ሂደት መፍጠር እና መረዳት በዋናይነት ይህንን ትልቅ የሆነ ይሄ ድርሻ ሂደት የሚይዝበት እውነታን ለማድረግ ስለዚህ ከዚህ አንፃር እንግዲህ ለየት ባለ መንገድ እጃችንን የምንጠቀምበት ወይም ደግሞ በጥሩ መንገድ እጃችንን የምንጠቀምበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ ምቾት ያለው ሊሆንበት የሚችል ሂደት አለ ማለት ነው። እጃችን እና ከዚህ አንፃር በጣም ለየት ባለ መንገድ ለየት ባለ እንቅስቃሴ እጃችን ከፍተኛ ቦታ ላይ የሚይዝ ወይም ደግሞ ከፍተኛ የሆነ የእንቅስቃሴ አይነት ለምሳሌ በቀላሉ በእስኪብርቶ ለመጻፍ ራሱ እጃችን በጣም ዋነኛዉውን ቦታ የሚይዝበት ሂደት አለማለት ነው። ስለዚህ ከዚህ አንፃር እንግዲህ ለእያንዳንዱ ነገር እውቀታችንና ልምዳችንን ምንቀይርበትና ምንረዳበት ሂደት መኖር አለበት ብዬ አስባለሁ። ስለዚህ እንደ አጠቃላይ እንግዲህ ከፍ ለየት ያለ የእንቅስቃሴ ሂደት እንደመሆኑ መጠን እንግዲህ በጣም በጣም ጥሩ የሆነ እንቅስቃሴ ጥሩ የሆነ ልምድ ባለው መንገድ የምናይበት ሂደት አለ ማለት ነው። እጃችንን እና በሚገባ ለምሳሌ በእስኪብርቶ በተለያዩ ነገሮችን ለመጻፍ እንግዲህ የተለያዩ ሰነዶችን ሊሆን ይችላል። የተለያዩ ትምህርት አይነቶችን ሊሆን ይችላል። እንግዲህ በሚገባ እጃችንን ያለማመድንበትን ደግሞ በተቻለ መጠን ብዙ ነገሮችን ለመጻፍ እና ብዙ ነገሮችን ለመተንተን በሚገባ የለፋንበት ብዙ ነገሮችን ያየንበትም እንደመሆኑ መጠን እንግዲህ ከፍተኛ የሆነ እንብካቤ ልናደርግ ይገባናል ብዬ አስባለሁ ለእጃችን ማለት ነው። ይሄን ይመስላል

እሺ በጣም ጥሩ እንግዲህ ቀጣይ ጥያቄ አፍ ነው እንግዲህ አፍን ስንመለከት ያው በከፍተኛ ሁኔታ በብዙ መንገድ የምናየው ሂደት አለ ማለት ነው አፋችንን እና በጣም ጥሩ የሆነ እንቅስቃሴ እንዲሁ ደግሞ የምናደርግበትም ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የአፋችን ግንዛቤ ሂደት ወይም ደግሞ አፋችንን በሚገባ ልንጠቀምበት የምንችልበት በተለያየ ሂደት አለ ማለት ነው። እንግዲህ አፋችንን ስናየው በጣም ብዙ ነገሮችን ልንናገርበት ብዙ ነገሮችን ልናፈስበት እንዲሁ ደግሞ በጣም ብዙ ልምዶችን እንግዲህ ለሰዎች የምናጋራበት በጣም ልዩ የሆነ የኛ መጠቀምያ ሂደታችን ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በከፍተኛ ሁኔታ እንግዲህ አፋችንን የምንጠቀምበት ወይም ደግሞ በተለያየ መንገድ ልዩ በሆነ መንገድ አፋችንን እንጠቀምበታለን ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ብዙ ነገሮችን ለመለወጥ እና ብዙ ነገሮችን ለመተግበር አፋችን ከፍተኛ የሆነውን ድርሻ የሚይዝበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ እንቅስቃሴ የሆነ ከፍተኛ የሆነ ልምድ ባለው መንገድ እንግዲህ እያንዳንዱን ነገር የምንተገብርበት ወይም ደግሞ የምንሰራበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ለእያንዳንዱ ነገር ለእያንዳንዱ እውቀት እና ለእያንዳንዱ ልምድ ብዙ ነገሮችን መቀየር ብዙ ነገሮችን መተንተን የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን ልናውቅ እና ልንረዳም የምንችልበትም ሂደት አለ ማለት ነው። እና እያንዳንዱን የእውቀት ደረጃ የእውቀት ልምድም እንግዲህ በጣም በከፍተኛ ሁኔታ ልናሳካ የምንችልበት ሂደት በደንብ መፍጠር እንዲሁም ደግሞ በተቻለን አቅም ለእያንዳንዱ እውቀት እና ሂደት እንግዲህ ጉልበት ያለው እንቅስቃሴ የምናደርግበት ሂደት እንግዲህ ለእያንዳንዱ ሞያችን ማከናወን የምንችልበትን ነገር መፍጠር ይኖርብናል ማለት ነው። ስለዚህ አፋችን እንግዲህ በጣም በብዙ መንገድ አፋችን የምናወራውን ነገር እንግዲህ ከልባችን አስበን እንግዲህ ሰዎችን በሚገባ ሊያግባባ የሚችል ሊሆን ይችላል ወይ ደግሞ እኛ በሚገባ ሰዎችን ልናስረዳ የምንችልበት መንገድ በአፋችን በጣም በጥሩ መንገድ መናገር ይኖርብናል እንዲሁ ደግሞ በጣም ከፍተኛ የሆነ ጥንቃቄ በተሞላው ነገር እያንዳንዱን የመረጃ አሰጣጥ ሂደታችንን በሚገባ ለሰው የመስጠት ይኖርብናል ማለት ነው። ምክንያቱም እንግዲህ ጥሩ የሆነ ንግግር እና ጥሩ የሆነ መረጃ ካልሰጠን ሰዎች እኛን የመጣላት ወይ ደግሞ ስህተት ያለውን ነገር እንደምናወራ አድርገው በደንብ ሊገነዘቡ ስለሚችሉ ይህንን ከግንዛቤ ከተን እንግዲህ አፋችንን በሚገባ የምናገረውን ነገር በደንብ በጥንቃቄ መጠቀም ይኖርብናል ማለት ነው። ስለዚህ እንግዲህ ይሄንን ካደረግን እንግዲህ ቀጣዩ ሂደታችን በጣም ለየት ባለ መንገድ ለሰዎች እንግዲህ በጣም ከፍተኛ የሆነ የንግግር ሂደቶችን የምናረግበት ሂደት አለ በተለያየ የስራ መስክ ስንሰማራ ማለት ነው። ለምሳሌ በንግድ ላይ የተሰማራ አንድ ወጣት ስናኝ ከፍተኛ የሆነ የንግግር ክህሎትን በደንብ ያዳበረበትና የተረዳበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ ምቾት ያለው ከፍተኛ የሆነ ደስታ ያለው እያንዳንዱ ነገር በጥሩ ግንዛቤና በጥሩ ልምድ ልናየው የምንችለው የ አፋችን የንግግር ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በዋናኝነት የንግድ አለም ላይ የተሰማሩ ሰዎችን ስናይ በጣም ከፍተኛ የሆነ የንግግር ክህሎት አላቸው ወይም ደግሞ በጣም በቀላሉ ለሰዎች የሚናገሩት ንግግር በጣም ልዩና ትልቅ የሆነ ሂደት አለው ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ የአፍ የመናገር ክህሎታቸው በጣም ከፍተኛ ነው ማለት ነው። ስለዚህ ለእያንዳንዱ የንግግር ሂደታቸው እንግዲህ ብዙ ነገሮችን ለመቀየር ብዙ ነገሮችን ለመረዳት እንግዲህ ስናይ ይሄንን የአፍ መናገር ሂደት ወይም ደግሞ አፋችን በሚገባ ጥሩ ነገር ሊናገር ወይም ደግሞ በጣም ከእኛ አንደበት የሚወጣውን ልዩ የሆነ የንግግር ሂደት እንግዲህ በጣም በተቻለ መጠን ለሰዎች የሚጠቅም ወይም ደግሞ ሰዎችን የማይጎዳ ሂደት ያለው ንግግር ቢሆን በጣም ከፍተኛ የሆነ ሂደት ወይም ደግሞ ጥቅም አለው ማለት ነው። ስለዚህ ለእያንዳንዱ ነገር ለምሳሌ ለመቃወም ሊሆን ይችላል ወይም ደግሞ ለማሞገስ ሊሆን ይችላል ወይም ደግሞ የራሳችንን ሀሳብ ለማስቀጠል ሊሆን ይችላል እንግዲህ በሚገባ በአእምሮአችን አብሰልስለን ያው በአፋችን የምናገርበት ሂደት አለ ማለት ነው። ይሄ እንግዲህ ሰው ልጅ ተፈጥሮ ሂደቱ ነው ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ጊዜ የምንናገራቸው ነገሮች የተለያዩ ነገሮች ቢኖሩም ይሄንን በደንብ አይተንና ተገንዝበን እንግዲህ ይህንን የንግግር ሂደት ወይም ደግሞ የአፋችንን የምንናገርበትን ሂደት በጣም ማየትና መተንተን ይኖርብናል ማለት ነው። ስለዚህ አፋችን እንግዲህ በጣም ጥሩ ነገር እንደሚናገረው ሁሉ መጥፎ ነገር ከአፋችን ሊወጣ ይችላል እና ስለዚህ አፋችን ሊያጠፋን የሚችልበትም ሂደት እንዳለ ከግንዛቤ ውስጥ ማስገባት ይኖርብናል ማለት ነው። ምክንያቱም እንግዲህ ከብዙ ሰዎች ጋር ከብዙ ማህበረሰብ ጋር እንደምንኖረው መጠን እንግዲህ በሚገባ ያው በደንብ ልናይና ልንረዳ የምንችልበት ሂደት መኖር አለበት ማለት ነው። ምክንያቱም አፋችን እንግዲህ በጣም በብዙ መንገድ ሰው ከሰዎች ጋር ሊያጋጨን ወይ ደግሞ ሰዎችን በደንብ እንግዲህ ያልተገባ ምልከታ ወይም ደግሞ የቀይ ሜታ ሂደት እንዲሰማቸው የምናደርግበት ሂደት ሊኖር ይችላል ማለት ነው። ስለዚህ ከዚህ አንፃር እንግዲህ ይሄንን ተረድተን እያንዳንዱን የንግግር ሂደታችንን በተሻለ መጠን በተሻለ አቅምና ሂደት ማከናወን ይኖርብናል ማለት ነው። ስለዚህ ከዚህ ጋር ተያይዞ

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ አጎት ነው። እንግዲህ አጎትን ስንመለከት ያው አጎት እንግዲህ በጣም በብዙ መንገድ አጎትን የምናይበት ሂደት አለ ማለት ነው። እንግዲህ እያዳገብን ሂደቱን ስንመለከት እንግዲህ ከፍተኛ የሆነ የአጎት የእናት ወንድም ሊሆን ይችላል እንዲሁ ደግሞ የአባት ወንድም ሊሆን ይችላል ማለት ነው፤ ስለዚህ አጎት የምንለው ስለዚህ ከዚህ ጋር ተያይዞ እንግዲህ አጎት በርካታ አጎቶች እኔ ራሱ አሉኝ ማለት ነው። ስለዚህ እነኚህ አጎቶቼ እንግዲህ ያው በተለያየ መንገድ ድጋፍ የሚያደርጉኝ ደግሞ በሚገባ የት ነህ የት ነው ያለሀው የምጠይቁኝ ሂደት በጣም በከፍተኛ ሁኔታ አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ለየት ባለ መንገድ እንግዲህ ከአጎቶቼ ጋር በጣም ጥሩ የሆነ ግንኙነት አለኝ ማለት ነው። እንግዲህ አጎት ሲኖርህ እንግዲህ በጣም ደስ የሚል ስሜት አለው ማለት ነው። ምክንያቱም እያንዳንዱ ሂደት እንግዲህ ከእናትና ከአባትህ ሲቀጥል ያሉት እንግዲህ በሚገባ አጎት ናቸው እና ስለዚህ አጎት የሚሆኑበት ሂደት እንግዲህ በጣም በከፍተኛ ሁኔታ አለ ማለት ነው። ስለዚህ ይሄንን የአጎትነት ስሜት ወይም ደግሞ አጎት የመሆን ይዘት እንግዲህ በደንብ የምናየውና የምንተነትንበት ሂደትን በተለያየ መንገድ አለ ማለት ነው። ስለዚህ አጎት ስንሆንም ደግሞ ወይ አጎት ሲኖረን እንግዲህ ብዙ ነገሮችን ልናጫውተው ደግሞ ብዙ ነገሮችን ልንነግረው የምንችልበት ሁኔታ አለ ማለት ነው። እሱም እንግዲህ በሚገባ ለኛ የሚጠቅመውን ወይም ደግሞ ለኛ ጥሩ የሆነውን ነገር በደንብ አውቆና ተረድቶ ለኛ የሚያስተምርበት ወይም ደግሞ የሚነግረን ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ጥሩ የሆነ የግንዛቤ ሂደትም እንዲኖረን የሚያደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ልምንድና እውቀት እንግዲህ በተገቢው እንቅስቃሴ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ብዙ ነገሮችን ለመተንተን እና ብዙ ነገሮችን ለማየት የምንታትርበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ልምድን እና ክህሎትን ልናይበት የምንችልበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በጣም በከፍተኛ ሁኔታ ብዙ ነገሮችን የምናይበት እና ብዙ ነገሮችን የምንተነተንበትም ሂደት እንግዲህ አለ ማለት ነው ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ልምድ ባለው መንገድ እንግዲህ ብዙ ነገሮችን ለመቀየር የምንታትርበትና ሂደታችንን በደንብ የምናይበት ሂደት አለ ማለት ነው። ስለዚህ አጎታችን እንግዲህ በጣም አጎት ሲኖርህ እንግዲህ ከፍተኛ የሆነ የንግግር ክህሎት እንዲሁም ደግሞ በሚገባ ብዙ ነገሮችን ሊያስተምረን የሚችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ እውቀቶችን እና ብዙ ልምዶችን ከተለያዩ ሰዎች ስንሰበስብ እንግዲህ ጥሩ የሆነ የሙሉ ባለእውቀት የምንሆንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ ግንዛቤ ያለው የእውቀት ሂደትን የምናይበት ደረጃ አለ እና ስለዚህ የዚህን የአጎት ሂደት ወይም ደግሞ አጎታችንን በሚገባ ከአከበርን ወይም ደግሞ በሚገባ ከሱጋ ከተረዳን ብዙ ነገሮችን ልንቀይር የምንችልባቸውን መንገዶች ይኖራሉ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ለእያንዳንዱ መንገድ ለእያንዳንዱ እውቀት እና ልምድ ጥሩ የሆነ ግንዛቤን ይዘን መተግበር የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ለእያንዳዱ ነገር ጥሩ የሆነ ምልከታን የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ የሆነ መፍትሄ ለራሳችን የምንፈጥርበት ሂደት አለ ማለት ነው። ስለዚህ አጎት አጎታችን እንግዲህ በሚገባ ተንከባክበን እንዲሁም ደግሞ በሚገባ ጠይቀን ያሉበትን እየሄድን እንግዲህ ጥሩ የሆነ እውቀትና ጥሩ የሆነ ልምድን የምናገኝበት ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ የተወሰነች ነገር እንኳን ንግግርህ ደረጃ እንግዲህ ስናገኝ ብዙ ነገሮችን እኛን እንድታነቃቃ ወይም ደግሞ እኛ በተሻለ መንገድ እንድንሄድ የምትረዳን ሂደት አለ ማለት ነው፤ እና ካሳለፍኩት ህይወት በሚገባ ሊያስተምሩ የሚችሉበት ሂደት አለ ማለት ነው። ስለዚህ ይሄም ደግሞ በጣም ትልቅ ጥሩ ጥቅም ያለው ነገር ነው ብዬ አስባለሁ። ምክንያቱም እያንዳንዱን ነገር በደንብ ለማየት እና ለመተንተን ትልቅ የሆነ የእውቀት ደረጃ ስለሚያስፈልገን እንግዲህ በጣም የዚህ የአጎትነት ስሜት ያለው ወይም ደግሞ አጎታችን በጣም በከፍተኛ ሁኔታ ይህንን ነገር ሊረዳን የሚችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን የአጎትነት ስሜት ወይም ደግሞ አጎታችንን በጣም በጥሩ መንገድ ማየት እና መረዳት የቻልኩበት ሂደት በጣም ከፍተኛ ነው ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ለየት ባለ መንገድ ለምሳሌ አክስት እንዳለህ እንዲሁም ደግሞ በተለያዩ አያት ይኖራል እንዲሁ በጣም በሚገባ እንግዲህ እንደ ቤተሰብ እንደሚኖሩ ሁሉ በሚገባ አጎትም ያለበት ሂደት አለ ማለት ነው። ስለዚህ በጥሩ መንገድ እንግዲህ ያየንበት ወይም ደግሞ ብዙ ነገሮችን የምንማርበት ሂደት ይኖራል ማለት ነው ከአጎትነት ማለት ነው። ስለዚህ እያንዳንዱን ነገር በደንብ ከተረዳን እና ካወቅን ብዙ ነገሮችን ጠንከር ያለ ሂደትን የምናይበት ወይም ደግሞ ጠንካር ያለ ልምድን የምንወያይበት ሂደትም ይኖራል ማለት ነው። ስለዚህ እንዳጠቃላይ ይህ እንግዲህ ጥሩ የሆነ ጊዜን ልናሳልፍበት እንዲሁም ደግሞ መልካም የሆነ የንግግር ሂደቶችን በደንብ የምናሳልፍባትና የምንረዳዳባት ሂደት እንግዲህ በደንብ ነበር ማለት ነው። ስለዚህ ከዚህ ጋር ተያይዞ ነው እንግዲህ ይሄንን ልናይ የቻልነው ማለት ነው። እንደ አጠቃላይ ስንመለከተው

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ አጭበርብሬ የሚል ነው እንግዲህ አጭበርብሬ የሚለው ቃል ያው ትንሽ ከበድ ይላል ማለት ነው። ምክንያቱም ብዙ ጊዜ ማጭበርበር ሂደት በጣም በተለመደ የተለመደ ቢሆንም ከፍተኛ የሆነ ጥንቃቄ ሊገባው የሚችል ነገር ነው ማለት ነው። እንዲሁ ደግሞ በጣም የማጭበርበር ሂደቱን እንግዲህ በጣም ብዙ ጊዜ ሰዎችን የሚሸውዱ ሰዎችን በጣም ያልሆነ ህይወት ውስጥ የሚከቱ የማጭበርበር ሂደቶች ይኖራሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ማጭበርበሪያና ለኔ አልመክርም ማለት ነው። ምክንያቱም በጣም ከፍተኛ የሆነ ስህተት እና የሰው ላብ የሚበሉበት ሂደት አለ ማለት ነው። ማጭበበር ሂደት እና ይሄን ደግሞ በጣም በጨዋ ደንብ ማየት የሚገባ ሂደት ይኖራል ማለት ነው። ምክንያቱም አጭበርብሮ እንግዲህ የትም የደረሰው ሰው አላየንም ማለት ነው። ወይም ደግሞ ትልቅ ደረጃ ላይ የደረሰ ሰው አላየንም ማለት ነው። ይሄ ደግሞ በጣም ከፍተኛ የሆነ ሰዎች የማጭበርበር ሂደታቸውን በጣም በግንዛቤ ሂደት ባለው መንገድ የምናይበት እና የምንረዳበት ሁኔታ አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ማጭበርበር በጣም ከፍተኛ የሆነ የሚደብር ስሜት አለው ማለት ነው። ምክንያቱም እንግዲህ ብዙ ጊዜ ሰዎችን ስናይ ድንብር ብዙ ሰዎች እንግዲህ ባላሰብነው መንገድ ከፍተኛ የሆነ የማማረር ወይም ደግሞ ወደ ፈጣሪያቸው የሚያመለክቱበት ሂደት አለ ማለት ነው። እንግዲህ ያ ሲያደርጉ ከፍተኛ የሆነ ስህተት እንደሰራን እንግዲህ እኛ አናውቀውም ማለት ነው። ምክንያቱም እነኛ ሰዎች እንግዲ በተለያየ ህመም ውስጥ ሊኖሩ ይችላሉ በተለያየ ችግር ውስጥ ሊሆኑ ይችላሉ ለማለት ነው። ስለዚህ አጭበርብረን የተ የሆኑ ብሮችን ብንወስድ ለምሳሌ በጣም ከፍተኛ የሆነ ስህተት ነው የሰራነው ብዬ ነው የማስበው። ምክንያቱም የሰው ገንዘብ የሰው ነው ለጊዜውን ሊጠቅመን ይችላል እንጂ በጊዜ ሂደት እንግዲህ እነኛ ያለቀሱብን ሰዎች ደግሞ እነኛ ያማረሩብን ሰዎች በጣም የነሱ ንግግር ሂደት እንዲደርስ እና በእኛ ላይም ከፍተኛ የሆነ ቁስል የሚ ቁስል ላይ እንጨት እንደ መፍጠድ የሚሆንበት ሂደት አለ ማለት ነው። ስለዚ ከዚህ ጋር ተያይዞ በጣም በጣም ትልቅ የሆነ ግንዛቤ እንወኸዲኖረን ማረግ ይኖርብናል ብዬ አስባለሁ። ስለዚህ በዋናነት ማጭበር በእንግዲህ በጣም ከፍተኛ የሆነ ስህተት እና ከፍተኛ አላስፈላጊ ነገር የሚሆንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄንን የማጭበልበል ሂደት የሚያከናውኑ ሰዎችን እንደውም በተቻለ መጠን በጥሩ መንገድ ቢመከሩና በጥሩ መንገድ በተቻለ መንገድ እንዲሄዱ ብናደርግ በጣም ከፍተኛ የሆነ ጥቅም ልናገኝ የምንችልበትም ሂደት አለ ማለት ነው። ለዚህ ከዚህ አንፃር ለየት ያለ ሰዎች እንግዲህ በብዙ መንገድ እንደሚኖሩት ሁሉ እኛም በተቻለ መጠን ጥሩ የሆነ እንቅስቃሴና ጥሩ የሆነ ልምድን ማከናወንና እና ለብዙ ነገሮች መረዳት ሂደትን በደንብ ማንጎናጸፍ ይኖርብናል ብዬ አስባለሁ። ስለዚህ እያንዳንዱን ነገር እንግዲህ ለየት ባለ መንገድ እና ለየት ባለ ሂደት ብዙ ነገሮችን ማከናወን ብዙ ነገሮችን መረዳት የሚንችልበት ሂደት አለ። ማለት ከዚህ ከዚህ ጋር ተያይዞ እንግዲህ በጣም በጥሩ መንገድ እና በጥሩ እውቀት በተሞላው ሂደት ብዙ ነገሮችን ለውጠን ብዙ ነገሮችን ቀየርን እንግዲህ እና ማጭበርበሩንም እያንዳንጁ ትተር በጣም በጥሩ መንገድ ሰዎችን ሊያገለግል የሚችል ስራ አይነት በደንብ ወፍጠን ይኖርብናል ብዬ አስባለሁ። ስለዚህ ከዚህ ተያይዘው እንግዲህ የማጭ በርበር እንግዲህ በጣም አሁን ላይ በጣም በከፍተኛ ሁኔታ የተንሰራፈጠበት ሂደት እና በጣም በከፍተኛ ሁኔታ የሰዎችን በጣም ብዙ ሰዎችን ራቁታቸውን እያስቀሩ ያሉበት ሂደት አለ ማለት ነው። ምክንያቱም ለምሳሌ በተለያዩ በሶሻል ሚዲያ የሚነገሩ ነገሮች ይኖራሉ እንዲሁ ደግሞ ከፍተኛ የሆነ በሰዎች ላይ የሚደርሱ ለምሳሌ የተለያዩ የሂደት አይነቶች አሉ ማለት ነው። ለምሳሌ ማጭበርበሮች ላይ ለምሳሌ እነኚህ ሳይበር ጥቃት የምንላቸው በቴክኖሎጂ ታግዘው ብዙ ሰዎች የሚጭበረበሩበት ሂደት አለው ማለት ነው። ስለዚህ ይሄ ደግሞ በጣም ከፍተኛ የሆነ ጥንቃቄ ሊፈልግ ወይም ደግሞ ጥንቃቄ የሚጠይቅ የእውቀት ደረጃ መሆን አለበት ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን ለመለወጥ እና ብዙ ነገሮችን ለማወቅ እና ለመረዳት እንግዲህ እያንዳንዱ ነገር ጥሩ የሆነ ጥቅም ያለው ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ለእያንዳንዱ ነገር ትልቅ የሆነ የ የስራ ሂደት እንግዲህ ማጭበርበር በጣም ከፍተኛ የሆነ ስህተት የሚሆንበት ሂደትን በደንብ እኔ ያየሁበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ሰዎች ማጨበበር በጣም በጣም ከፍተኛ የሆነ የሚደብር ሂደት አለው ማለት ነው። ስለዚህ አሁን ላይ ያለንበት ሂደት እንግዲህ በጣም በከፍተኛ ሁኔታ ሰዎች ወይም ደግሞ ሰዎችን በጣም የሚሸውዱበት የጊዜ ክልል ውስጥ ብንሆንም በሚገባ እንግዲህ ያው ሰዎችን በደንብ በተቻለ አቅም ከመጭበርበር እንዲ ዲኑ የተለያዩ ትምህርቶችን ብንሰጥ የተለያዩ እውቀቶችን የምንሰጣቸው ከፍተኛ የሆነ ልምድ የሚለዋወጡበትን እንዲሁ ደግሞ ልምዳቸውን በደንብ የሚያዳብሩበት ሂደት ይኖራል ብዬ አስባለሁ። ስለዚህ ከዚጋ ተያይዘው እንግዲህ ለየት ባለው መንገድ እያንዳንዱን ነገር መተግበር እና የጥሩ መንገድ መስራት እንግዲህ ብዙ የሆነ ጥሩ የሆነ ስራ ማከናወን እንግዲህ በጣም ትልቅ የሆነ ጥቅም የሰጠን ሂደት አለው ብዬ አስባለሁ። ስለዚህ ከዚጋ ተያይዞ እንግዲህ በጣም በጥሩ የሆነ ንግግርና ጥሩ የሆነ እንክብካቤል ለራሳችን ስንሰጥ እንዴ ብዙ ነገሮችን ማየትና መመልከት የምንችልበትም ሂደት ስላለ ይሄንን ከግንዛቤ ማስገባት እንግዲህ በጣም ጥሩ ነው ማለት ነው። ይሄን ይመስላል አጠቃላይ የማጭበርበር ሂደት ማለት ነው

እሺ በጣም ጥሩ እንግዲህ ቀጣይ ጥያቄ ውል ነው። ውሉን ስንመለከት እንግዲህ ያው በተለያየ መንገድ እንግዲህ ከሰዎች ጋር የምንፈጽሙ ውሎች አሉ ማለት ነው። እና የእያንዳንዱ የውል ሂደት እንግዲህ ለየት ባለ መንገድ የምናይበት ሂደት አለ ማለት ነው። እንግዲህ ሁሉንም ስናይ በጣም ከፍተኛ የሆነ የሰዎች የስራ ሂደት ላይ ተሰማርተው እንግዲህ በጣም በጥሩ መንገድ ስራቸውን የሚያከናውኑበት የስራ ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የውል ስምምነት የሚኖርበት ህደት አለ ማለት ነው። ምክንያቱም ያንዳንዱ ሰዎች በከፍተኛ ሁኔታ እንግዲህ ብዙ ነገሮችን ለመለወጥ እና ብዙ ነገሮችን ለመተግበር በጣም በጥሩ እንቅስቃሴ የሚታተሩበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ለየት ያለ የውል ሂደት ወይም ደሞ የተለየ እውቀት ደረጃን እንግዲህ በደንብ የምናይበት ሂደት አለ ማለት ነው። ምክንያቱም እያንዳንዱ እውቀታችን እና እያንዳንዱ ልምዳችን ከፍተኛ የሆነ የመግባባት እና ከፍተኛ የሆነ ጥሩ የሆነ ግንዛቤ ያለው ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም በጥሩ መንገድ ጥሩ ነገሮችን መፍጠር የምንችልበትን ሂደት እንግዲህ በደንብ ማየት እና በተንተን የሚችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱ የሙያ ሂደትም ሆነ የሙያ ክህሎት እንግዲህ በጣም በከፍተኛ ሁኔታ በውሉ ውስጥ የምናስገባባት እያንዳንዱ ሂደት ይኖራል ማለት ነው። ምክንያቱም እያንዳንዱ ሙያችንና እውቀታችን እንግዲህ ከፍተኛ የሆነ እንደመሆኑ መጠን እንግዲህ በጣም ብዙ ጊዜ ላይ ብዙ ነገሮችን ለመለወጥ እና ብዙ ነገሮችን ለመረዳት የምናስብበት ሂደት እንግዲህ ከፍተኛ ነው ማለት ነው። ስለዚህ እያንዳንዱን ነገር ለየት ባለ መንገድ የምናይበትና የምንተነተንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን አውቀንና ብዙ ነገሮችን ተወራርተን እንግዲህ እያንዳንዱን ነገር ለየት ባለ መንገድ የምንሰራበት ስራ አለ ማለት ነው። ስለዚህ እንግዲህ ብዙ ጊዜ ያው የተለያዩ ውሎችን የምትፈጽምበት ሂደት አለ ማለት ነው። ለምሳሌ ያክል ስናይ የተለያዩ ለምሳሌ ኮንትራት ምኖስዳቸው የተለያዩ ማሽናሪዎች ሊሆኑ ይችላሉ እንዲሁ ደግሞ የተለያዩ የመገልገያ ሂደቶች ያላቸው ቁሳቁሶችን የምን ምንከራይበት ወይም ደግሞ የምንወስድበት ሂደት አለው ማለት ነው። ስለዚህ ያ ጊዜ ላይ እንግዲህ በሚገባ በውል ስምምነት ነው ማለት ነው። እንዲሁም ደግሞ ለምሳሌ የተለያዩ የከተማ ቦታዎችን በሚገባ ያው የምንሸጥበት ሂደት ይኖራል ማለት ነው። ስለዚህ ያ ጊዜ ላይ ደግሞ በጣም በከፍተኛ ሁኔታ እያንዳንዱን የቦታ ሂደቱ ይሁን ደግሞ የቦታ ሁኔታ እንግዲህ በጥሩ መንገድ ለሰዎች የሚያስፈልጋቸውን በሚገባ በውል ስምምነት እንግዲህ በተሻለ መጠን የምናከናውንበትም ሂደት አለ ማለት ነው። ስለዚህ ለእያንዳንዱ የስራ ሂደትም ሆነ የእያንዳንዱ የግንዛቤ ሂደት እንግዲህ ከፍተኛ የሆነ የእውቀትና የአስተሳሰብ ለውጥን በደንብ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ታይዞ እንግዲህ ውልን ስንመለከት እንግዲህ በጣም ከፍተኛ የሆነ ምቾት ያለው ሂደት አለው ማለት ነው። ምክንያቱም እያንዳንዱ ነገር ለምሳሌ ከሰዎች ጋር ያለን ሂደት በደንብ እንኳን ባንግባባ በጣም ጥሩ የሆነ የስራ ከሰራን በኋላ ሰዎች ሲያዩህ በዛ የመቅራት ወይም ደግሞ ያን ነገር የማፍረስ ነገር ቢያስቡ ያው ውል በሚገባ ያግዳቸውን ማለት ነው። ለዚህ ከዚህ ጋር ተያይዞ ውል ሲኖረን እንግዲህ ከፍተኛ የሆነ ምቾትና ከፍተኛ የሆነ ብልሃት ያለው ስራ የምንሰራበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ይሄንን ተረድተን ብዙ ነገሮችን ለመለወጥ መትጋትና መታተር ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ከፍተኛ የሆነ የሙያ ሂደትንም በደንብ ስንጠቀም እንዲሁ ደግሞ ብዙ ነገሮችን በውል ስናረጋግ በተለያዩ ሰውዬ ጋር እንደምንሰራው ሁሉ በሚገባ ምንም ችግር የለውም። ቆይ ይሄ ውሎ አያስፈልገንም ብለን በቃ ማለት ይልቅ በሚገባበት በትንሿ ስራም ቢሆን ሁል ያስፈልጋል ማለት ነው። ምክንያቱም ብዙ ስህተቶች ይፈጠራሉ በመሃል ማለት ነው ስለዚህ ከዚያ ተያይዞ ይሄንን ከገነዛቤ ከትን እንግዲህ እያንዳንዱን የሰራ ሂደት በሚገባ በውል አማካኝነት የምናደርገው በጣም ጥሩ የሆነ ነገር የሆነው ማለት ነው። ስለዚህ ከዚህ አንፃር እንግዲህ ውለታ ያለው ነገር በጣም ጥሩ የሆነ ነገር ነው ብዬ ነው የማስበው ምክንያቱም ብዙ አሁን ላይ በጣም ብዙ የመካካድ ሰዎች እንግዲህ በጣም የተለያዩ ሂደቶች እንግዲህ በጣም ብዙ ጊዜ መካካድ ባህሪ የሚያሳይበት ሂደት ነው ማለት ነው። ስለዚህ ከዚህ ጋር ተያይዘው እንግዲህ አሪፍ የሆነው ውል ያስፈልገናል ማለት ነው። በተቻለ መጠን ለያንዳንዱ ነገር እንግዲህ ጽድት ያለው ውል ስናረግ ነው እንግዲህ በሚገባ የትኛውም አካል አይደን ወደ ቀጣዩ ክርክር የምገባበት ህደት ልኖር የሚችለው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ውል በጣም ትልቅ የሆነ ነገር ነው ብዬ የማስበው። ስለዚህ ከዚህ አንፃር እያንዳንዱን ነገር መረዳት እና ማወቅ የምንችልበት ሂደት አለው ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ጥሩ የሆነ ግንዛቤን እውቀት መተንተን ሚንችልበት ሂደት አለ ማለት ነው። ስለዚህ እይቱዎ እያንዳንዱን ሂደት ወይም ደግሞ እያንዳንዱ የስራ ሂደት ከአንድ እህት ወንድም ጋር እንግዲህ በሚገባ ስንሰራ ውል በሚገባ ካደረግን እያንዳንዱን ነገር በተግባር የምናከናውንበት ወይም ደግሞ አንደኛው ሲበረታ አንደኛው ችላ የሚልበት ሲል ሳይኖር ማለት ነው። ምክንያቱም ያቺ ውለታ ስላለኝ ማለት ነው። ስለዚህ ከዚህ ጋር ተያይዞ ወል በጣም ትልቅ የሆነ ምቾት የሚሰጥ ነገር

እሺ በጣም ጥሩ ቀጣዩ ጥያቄ እንግዲህ ጠማኝ የሚል ነው እንግዲህ ጠማኝን ስንመለከት ያው ብዙ ጊዜ ብዙ ነገሮች የሚጠማን ሂደት አለ ማለት ነው። እንግዲህ የእያንዳንዱ ነገር እንግዲህ በጣም በከፍተኛ ሁኔታ ከምግብም እንዲርበን እንዲሁም ደግሞ ከውሃም ዲጠማን የሚችልበት ሂደት በጣም ብዙ ነገሮች አርማታ ምክንያቱም ለምሳሌ በሰአቱ ሳንበላ ስንቀር እንዲሁም ደግሞ በሚፈለገው ሰዓት ሳንበላ ወደ ስራው አለም ብቻ የምንሮጥበት ሂደት ይኖራል። ማለት ነው ስለዚህ ደግሞ ይሄ በጣም በሚገባ ጥሩ የሆነ ሂደት ነው ማለት ነው። ምክንያቱም እያንዳንዱ ረገድ በደንብ ያየሁበትን ወይም ደግሞ የተረዳሁበት ሂደት እንግዲህ ብዙ ነገሮችን ለመረዳት እና ብዙ ነገሮችን ለማወቅ ስሞክር እንግዲህ ያው ታማኝ የሚለውን በደንብ ለማየት ባል ሞክርም። ለየት ባለ መንገድ እንግዲህ ይሄንን የ ጠማኝ የሚለው ነው። ወይም ደግሞ ብዙ የጥማት ሂደቶች ደግሞ የረሃብ ሂደቶችን የምናይበት ትልቁ ሂደት ነው ማለት ነው። ስለዚህ ጋር እዚህ ጋር ተያይዞ እንግዲህ በጣም ብዙ ሰዎች እንግዲህ በተለያየ የኑሮ መስክ ውስጥ ይኖራሉ ማለት ነው። ስለዚህ ይሄንን የኑሮ መስክ እንግዲህ የሚገባ ሲኖሩ እያንዳንዱ ነገር በተቻለ አቅም እና በተቻለ ልምድ እንግዲህ ብዙ ነገሮችን ለመቀየር እና ብዙ ነገሮችን ለመረዳት የሚሞክሩበት ሂደት አለ ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የስራ ሂደት እና የስራ ጉጉት ያላቸው ማህበረሰባን እናያለን ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ የሚሉ ብዙ ነገሮችን ተነምቱ ነገሮችን አውቀን እያንዳንዱ ነገር ለነሱ ምቹ ያልሆነበት ሂደት በደንብ ያየሁበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ ነገር በጥሩ ሲሆን ነው የምልህ እንዳለ እያንዳንዱ ነገረ እንትን ሳይሆን መንገድ እንትን ብሏል አንተ ደግሞ እንዲነው ኩራቱ ይሄንን በደንብ አይተን ወይም ደግሞ በደንብ ከተረዳን በኋላ እንግዲህ እያንዳንዱን ጥማት ሂደቶችም ደግሞ በጣም በጥሩ መንገድ እንግዲህ የመቀየር እና የእሳቤውን የማስተካከል ሂደት እንዲሁም ደግሞ የስ የምሰራውን ስራ እንግዲህ በደንብ የመቀየር ሂደት ይኖርብናል ማለት ነው። ምክንያቱም በብዙ መንገድ የተመጣማን ብዙ ነገሮች ይኖራሉ እና ስለዚህ ከዚህ ጋር ተያይዞ ለምሳሌ በትንሹ እንኳን ስናይ የምንጠጣው ውሃ እንኳን አጋጣሚ ሆኖ በስራ ሂደት ላይ እንግዲህ ውሃ የሚጠማ ሂደት አለ ማለት ነው። ስለዚህ ስራ ስራችን ስንል ውሃውን የምንረሳበት ሂደት አለ ማለት ነው። ያን ጊዜ ላይ እንግዲህ ከፍተኛ የሆነ ህመም ሊሰማን ወይም ደግሞ ከፍተኛ የሆነ ጉዳት ልናይ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ጠማኝ የሚለውን እንግዲህ ያን ያህል እንትን አላረክም ለማንኛውም ግን ያው በጊዜ ሂደት መጥተው እንደዚህ እናድርገው እንደዚህ እናድርገው ቢሉ በፍጥነት እሺ ማለት እና እያንዳንዱን ነገር ማከናወን ትልቁን ቦታ ይወስዳል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ብዙ ነገሮችን የመጥማት ሂደት ብዙ ነገሮችን ያለመረዳት ሂደትንም ስንመለከት እንግዲህ ከፍተኛ የሆነ እውቀትና ልምድ ባለው መንገድ እያንዳንዱን ነገር የተጠማነውንም ሆነ የተራብነውን የሚገባ መብላት እንዲሁም ደግሞ ከፍተኛ የሆነ ምቾት ያለው ሂደት እንግዲህ በደንብ መረዳት መቻል አለ እንግዲህ ትልቁ ሂደት ነው ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ሂደት በደንብ ላከናውንበት ብዬ ነው። እና ያንን የደም ብዛት እንግዲህ በጣም ጥሩ የሚሆንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር በጣም በጥሩ መንገድ እና እያየነው የኖሩ ወይንም ደግሞ እየተረዳን ያለንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ብዙ ነገሮችን የመጠማት ወይም ደግሞ ብዙ ነገሮችን የመራብ ሂደቶችን እንግዲህ በቀላሉ ለመቀነስ እና ብዙ ነገሮችን በተቻለ መጠን ለማከናወን እንግዲህ ትልቁን ቦታ የሚይዙበት ሂደት አለ ማለት ነው። ከዚህ አንፃር ለእያንዳንዱ ነገር የተጠማነው ወይም ደግሞ ለእያንዳንዱ ነገር ለተቸገርነው ነገር እንግዲህ በደንብ ለራሳችን መገምገምና መመልከት ይኖርብናል ማለት ነው። ስለዚህ ከዚህ አንፃር ብዙ እውቀት የማይፈልጉ ብዙ ነገሮችን እንግዲህ በቀላሉ ልንሰራ የምችላቸውን ነገሮች ያን አልፎ አርፎ ልንሰራ ይገባናል ነው። ስለዚህ ከዚህ አንፃር ለየት ባለው መንገድ እንግዲህ እያንዳንዱን ነገር ቀጥታ ወደዚህ ወደ ማርኬት ትሬድ የሚባል ሂደት ብንገባ በጣም ጥሩ በእያንዳንዱ የም ማርኬት ሂደቶች ወይም ደግሞ የገበያ ሂደቶች እንግዲህ በጣም ከፍተኛ የሆነ ግንዛቤን ይዘን እንግዲህ የተለያዩ የመራብ ሂደቶችን እንግዲህ መቀነስ የምንችልበት ሂደት አለ ማለት ነው። ምክንያቱም እንግዲህ በጣም ብዙ በብዙ መንገድ የሽያጭ ስርዓት እናደርገው ወይም ደግሞ ሽያጭ በደንብ ስናከናውን እንግዲህ ከፍተኛ የሆነ ገቢ ስናገኝ እንግዲህ ያንን የገቢ ሂደት ደግሞ ከረሃብና እና ከመጠማት ሂደት ወይም ደግሞ ጠማኝ ከማለት እንግዲህ በሚገባ ራሳችንን ልንጠብቅ እንችላለን ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም በከፍተኛ ሁኔታ እንግዲህ እያንዳንዱን ነገር መቀየር የምንችልበት ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ልምድ ሲኖረን ወይም ደግሞ እውቀት ሲኖረን ለእያንዳንዱ ነገር ከፍተኛ የሆነ ምላሽ የምንፈጥርበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ጥሩ የሆነ ግንዛቤ እና ጥሩ የሆነ ልምድ ያለው ሂደት ውስጥ በደንብ የምናይበት ሂደት ውስጥ እያንዳንዱን ሂደት አድርጎ እያንዳንዱን ሲገባ ሆ እያንዳንዱን እኔ የዚህ የእንቅስቃሴ ሂደት እንግዲህ የተጠማውን ሂደት በደንብ የቀየረበት ሂደት አለ ማለት ነው። በስ

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ እንግዲህ ቅዳ የሚል ነው እንግዲህ ያው ቅጂዎችን ስንመለከት በተለያየ መንገድ እናያለን ማለት ነው። እንግዲህ ብዙ ጊዜ ጥሩ እውቀትና ጥሩ ልምድ። ያላቸው ባለሙያዎች እንግዲህ ብዙ የቅጂ ሂደቶችን የሚያከናውኑበት ሂደት አለማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ልምድ የተሞላው የሙያ ሂደትን በደንብ የሚያከናውኑበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዘው አንግዲህ በጣም በልዩ ሂደትና በልዩ እውቀትና በልዩ አስተሳሰብ እንግዲህ ብዙ ነገሮችን የሚቀዱበት ወይም ደግሞ ብዙ እውቀቶች የሚሰበሰቡበት ሂደት አለ ማለት ነው። እዚህ ጋር እዚህ ጋር ተይዞ እንግዲህ የቅጂ ሂደት ወይም ደግሞ ቅዳ የሚለውን ቃል በደምብ ስናየው እንግዲህ ያው ብዙ ነገሮችን የንግግር ሂደቶች ሊኖሩ ይችላሉ እንዲሁም ደግሞ የሙዚቃ ሂደቶች እንዲሁም ደግሞ የተለያዩ የፊልም አይነቶች ሊኖሩ ይችላሉ እና እነሱን በሚገባ የመቅዳት ሂደትን በደንብ የምናይበት እና የምንረዳበት ሂደት አለማለት ነው። ስለዚህ ከዚህ አንፃር እያንድአንዱን ነገር በተቻለን አቅም እንግዲህ ብዙ ነገሮችን ለመቀየር እና ብዙ ነገሮችን ለመረዳት እምንሞክርበትም ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ ይሄንን የመቅዳት ሂደት ወይም ደግሞ በሚገባ የመለወጥ ሂደትን ስንመለከት እንግዲህ በጣም ትልቅ የሆነ ጥቅም እና ጥሩ የሆነ ሂደትን የምናይበት እውነት አለ ማለትነው። ምክንያቱም የመቅዳት ሂደታችን በጣም ከፍተኛ በሆነ ቁጥር ከፍተኛ የሆነ ጥቅም እያገኘን የምንሄድበት ሂደትም አለ ማለት ነው። ስለዚህ ከዚህ አንፃር በጣም በጣም ትልቅ የሆነ ጥቅም እና ትልቅ የሆነ ግንዛቤንም በደንብ የምናይበት ሂደት አለ ማለት ነው። ስለዚህ እያንዳንዱን እውቀትና ልምድ እንግዲህ በጣም በከፍተኛ ሁኔታ ልንረዳ ልናውቅ የምንችላቸውን ነገሮችን በደንብ መተግበርና መረዳት ይኖርብናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛ የሆነ የልምድ ልውውጦች ወይም ደግሞ የልምድ ክህሎትን በደንብ መግባባት ሂደትንም በደንብ ማየት የምንችልበትም ሂደት አለማለትም። ስለዚህ ለእያንዳንዱ እውቀትና ለእያንዳንዱ ልምድ እንግዲህ የመቅዳት ሂደት ብዙ ጊዜ ማወቅና መረዳት ይኖርብናል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ብዙ ነገሮችን የምንቀዳበት ብዙ ነገሮችን በቅጅ መልክ የምንይዝበት ሂደት አለ ማለት ነው። እንዲሁም ደግሞ በጣም ብዙ ነገሮችን ለምሳሌ የተለያዩ ውሃዎችን ልንቀዳ አንችላለን ከተለያዩ ቦታዎች እንዲሁም ደግሞ የተለያዩ የሚያስፈልጉንን ነገሮችን የምንቀዳበት ሂደት አለ። እና እንግዲህ ያው ብዙ ጊዜ ከቅጂ ሂደት ጋር በደንብ የሚያያዝበት ሁነት አለ ማለት ነው። ስለዚህ ይሄንን የቅጂ ሂደትን ደሞ ስንመለከት በጣም ከፍተኛ የሆነ እንቅስቃሴ የሚደረግበት እንዲሁም ደግሞ ከፍተኛ የሆነ የብልሃትነት ሒደትን በደንብ ልናይበት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር ተረድተን እና አውቀን እና የምንችልበት ስለዚህ ከዚህ አንፃር እንግዲህ በጣም ጥሩ የሆነ እንቅስቃሴና ጥሩ የሆነ ልምድ የምናይበትና የምንተነተንበትን ትልቁን ሂደት የምናይበት ሁነት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱ መንገድ ለየተባለው መንገድ ልናውቀውና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ከፍተኛ የሆነ እንቅስቃሴ ለማድረግ እና ከፍተኛ የሆነ ልምድ ለማድረግ እንግዲህ ብዙ ነገሮችን ልንጠቀምና ብዙ ነገሮችን ልናይ የምንችልበት ሂደት አለ ማለት ነው። እንደ አጠቃላይና ይሄንን በደንብ ተረድተን የዚህን የመቅዳት ሂደትን ወይም ደግሞ የቅጂ ሂደትን በሚገባ ማከናወን እና በተሻለ መጠን ሊጠቅመን በሚችልበት መንገድ መቅዳት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ የመቅዳት ሂደትን ወይም ደግሞ የቅጂ ሂደት እንግዲህ በጣም ከፍተኛ የሆነ ልማድ ያለው ሂደትን ወይም ደግሞ እንቅስቃሴን የምናደርግበት ሂደት አለማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር በጣም በጥሩ ምቾትና በጥሩ ሂደት የእያንዳንዱን ነገር መተግበር የምንችልበት ሂደት አለማስነፍ። ስለዚህ እዚህ ጋር ተያይዞ እንግዲህ የመቅዳት ሂደት እንደውም እጅ ሂደትን እንግዲህ በጣም በጥሩ መንገድ ልንጠቀምበት ወይም ደግሞ በጥሩ መንገድ ልንገለገልበት የምንችልበት ሂደት አለ ብዬ አስባለሁ። እና አንደ አጠቃላይ ይሄንን ትልቅ የሆነ የስራ ሂደትን በደንብ ተረድተን እያንዳንዱን ነገር ተግባራዊ ለማድረግ መሞከራችን በጣም ከፍተኛ የሆነ ጥቅም ሊኖረው ይችላል ማለት ነው። ስለዚህ ከዚህ አንፃር እንግዲህ የቅጂን ስንመለከት በጣም ብዙ ነገሮችን ማየትና መተንተን የምንችልባቸው የሙያ ሂደቶች አሉ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ የቅጅ ሂደትን የምናከናውንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በከፍተኛ ሁኔታ ብዙ ጊዜ ሊቀዱ የሚችሉ የሙዚቃ ሂደቶች እንዲሁም ደግሞ የተለያዩ የሰርግ ቦታ ሂደቶች ሊኖሩ ይችላሉ እንዲሁም ደግሞ የተለያዩ የካሜራ ሂደቶች ማለት ነው። ስለዚህ የተለያዩ አሪፍ የሆኑ የልደት አይነቶችም እንግዲህ በሚገባ ወደ ቅጂ ወይም ደግሞ ወደተለያየ የሙያ ዘርፍ ላይ የሚዘዋወሩበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ለየት ያለ ጥቅም እና ለየት ያለ ሂደትን የምናይበት ነገር አለ ማለት ነው። ስለዚህ እያንዳንዱ ነገር እንግዲህ ከፍተኛ የሆነው ምቾት ያለው ነገር እንደመሆኑ መጠን እንግዲህ ብዙ ነገሮችን ልንቀይርና ብዙ ነገሮችን ልንረዳ የምንችልበት መንገድ ከፍተኛ ይሆናል ማለት ነው። ስለዚህ ከዚህ ጋር ሲያይዞ

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄያችን የይለፍ ቃል ነው። እንግዲህ የይለፍ ቃልን ስንመለከት ያው በነገሮችን የምናይበት ሂደት አለ ማለት ነው። የይለፍ የይለፍ ቃል ስንመለከተው እንግዲህ በጣም ብዙ ነገሮችን እንግዲህ ጠረተን ብዙ ነገሮችን አሁን ቀን ይሄን የይለፍ ቃል የምንጠቀምበት ሂደት ማለት ነው። እያንዳንዱን የስራ ሂደትም ሆኖ የልምድ ሂደት እንግዲህ በጣም በብዙ መንገድ። ልንመዘገባቸውም የምንፈልጋቸውን ነገር እንግዲህ በጥሩ መንገድ ለመመዝገብ ፈልገን እንግዲህ በጣም በእያንዳንዱ የስራ ህይወት ላይ እንግዲህ ከፍተኛ የሆነ ጥንቃቄ እና ከፍተኛ የሆነ ልምድ ባለው መንገድ። ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን ወደ መመዝገቡ ሂደቱን ደግሞ በሚገባ ወደ ማወቅ ሂደት ሂደን። በተቻለ መጠን ለመመዝገብ ስንፈልግ የሚገባ። እንግዲህ የአንዳንዱ ነገር ከተገበረም በኋላ በጥሩ መንገድ ከከነዋኑም በኋላ እንግዲህ የይለፍ ቃል የምትጠይቅበት ሂደት ነው ማለት ነው። የይለፍ ቃል ስንጠይቅ እንግዲህ ማንኛውንም ሂደት እንግዲህ ተስማምቼ አለው የምንልበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገር እንግዲህ የምንሰራው ስራም ሊሆን ይችላል የተለያዩ ትምህርት አይነቶችን ሊሆን ይችላል። እንዲሁ ደግሞ የተለያዩ በሙያ ላይ ተቀጥረን ሊሆን ይችላል እና በሚገባ ያ ጊዜ ላይ እንግዲህ በጥሩ መንገድ ያን ይሄንን በደንብ ተረግጠን እያለ አንዱ የስራ ሂደት ማለት ነው። ስለዚህ እሱን በደንብ ከተበሰራ ስራ አስከተመመሻቸውን ደግሞ በሚገባ እኛ ከተረዳነው። ለየት ባለ መንገድ የይለፉን ቃል እንግዲህ በጣም ብለህ የተባለ መንገድ የምንጠቀምበት ያንተ አለባሳ ምክንያቱም። የእያንዳንዱን ስራ ሂደትን እንግዲህ ስንመለከት ያው በሚገባ የሚያስፈልገው የክብር ሂደት አለው ማለት ነው። ስለዚህ ከዚህ ጋር ተያይዞ የአንዳንዱን ሂደትም በደንብ አይተናልና ብዙ ነገሮች ኢንተርነት ይሄንን ደግሞ በደንብ ልናይና ልንገነዝም የሚችልበት ማለት ነው። ስለዚህ ህጃችን ተያይዞ በሚገባ የይለፍ ቃሉን እንዴት ነው እያንዳንዱን ሂደት ያው ስራ እያነሳን የሚገባ። ያልምረኛል የሚለውን ደግሞ በጣም ጥሩ የሆነ ግስጋሴ ስላደረኩ ያው ያለህ አለ አሻሸኝም የሚባል ሂደቶች ነው። እና እንደዚህ ከዚህ አንፃር የሆነ እንቅስቃሴ እና ጥሩ የሆነ ልምድ የምናይበትም ሂደት አለማለት ነው። ስለዚህ ከዚህ አንፃር ከፍተኛ የሆነ የሙያ ሂደትም ሆነ የግንዛቤ ሂደትን የምናይበት እውነት አለ። ማለት ስለዚህ ከዚህ አንፃር እንግዲህ የዚህን የይለፍ ቃል በሚገባ ከተስማማና በሚገባ ከግንዛቤ ያስገባታል እሺ ካልን በኋላ እንግዲህ በጥሩ መንገድ ይለፍ የምንልበት ወይም ደግሞ ተስማምቻለሁ የምንልበት ሂደት አለ ማለት ነው። ለዚህ ይሄንን በደንብ በጥንቃቄና ከተረዳን እንግዲህ የይለፍ ቃሉን በሚገባ መጠቀምና ሰዎች የሚፈልጉበት እንደው እኛ ወደፈለግንበት ሂደት እንዲሄድ የምናደርግበት ዋናኛው ለመሳለያችን ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ የይሌላ ፍቃድን እንግዲህ በደንብ ማየትና መተንተን ይኖርብናል ማለት ነው። ምክንያቱም እያንዳንዱ ነገር እኛ ተረድተን እኛ አውቀነው ቢሆንም ወይ ደግሞ ወጣን ድሮ። ሂደት ባይኖረውም እንግዲህ እያንዳንዱን ነገር በደንብ ከተረዳን በኋላ ነው እንግዲህ እያንዳንዱን ነገር ሂደቶች ማረ ክራውንድ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ብዙ ጊዜ ደግሞ ልንጠነቀቅ የሚገባው ይለፍቃል እንግዲህ በጣም ከፍተኛ የሆነ ለምሳሌ በስልካችን ራሱ ብዙ ነገሮችን የምናደርግበት ለምሳሌ ሞባይል ስንላላክበት ደግሞ ብር የምንላላክበት ሂደት ላይ እንግዲህ ያ ጊዜ ላይ እንግዲህ የወጣ ጥንቃቄ ይኖረን ይገባል ማለት ነው። ያንን ነገር ብዙ ሰዎች ኖሮ ስለሚችል ነው ይሄንን ያደረኩት ማለት ነው። ስለዚህ ከዚህ ጋር ተያይዞ ደግሞ በጣም ጥሩ የሆነ ንግግሬ የምናደርግ በጣም ጥሩ የሆነ መሸይዝ አለባበስ አሁን። የአንዳንዱን የዚህን የአሰራር ሂደት ወይም ደግሞ የጂን የይለፍ ቃል ሂደት በደንብ አልተከበርንም ብዬ ነው የማስበው። ስለዚህ አሁን ወደዚሁ አዙራትና እያንዳንዱን ነገር ተግብር ማለት ነው። ስለዚህ ከስር ጀምሮ ወይም ደግሞ ከኋላ በኩል የምለው ሞተችም እንዴ መስራት ይልቅ ነው። እያንዳንዱ ነገር እንግዲህ ልናይና ልተነተንበት የሚችልበት ሂደት አለማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ የይለፍ ቃል ነው እንግዲህ ስንጠቀም ነው በጣም ጥንቃቄ ባለው መንገድ። ጥሩም ሂደት ባለው መንገድ እንግዲህ መሆን ይኖርብሃል ማለት ነው። ምክንያቱም ባለው ነገር ውስጥ ለምሳሌ ወደ ሰነድ ፍርሚያ ውስጥ ገባን። በጣም ከፍተኛ የሆነ ስህተት የምንገባበት ለሰው አለው እና ከቼ አንዳንድ አንዱን ነገር። ማወቅና መርዳት የምንችልበት ሂደት አለ ማለት እዚህ ይሄን በደንብ ከተረዳን ካወቅን በኋላ እንግዲህ ያው የይለፍ ቃሉን በተቻለ መጠን በጠንቅቅ የሰው ሞላው ሂደት የይለፍ ቃል መጠን ብራ ነው። ይሄንን ይመስላል አጠገባችን እና ያለአንድ ስራ። እንደዚህ ለዚህ የሰራህ ማለት ነው የሚለው። የነገሩ ደንብ ተረዳነው። አለው የሚገቡ በደንብ። የእያንዳንዱን ሂደት ወይም ደግሞ የእያንዳንዱን ልምድ እንግዲህ በጣም በጥሩ እንቅስቃሴና ሂደት እንግዲህ የይለፍ ቃልን እንግዲህ በተገቢው መንገድ ልንጠቀምና ልንረዳበት

እሺ በጣም ጥሩ እንግዲህ ቀጣይው ጥያቄ መታጠቢያ ቤት የት ነው? የሚለው እንግዲህ መታጠቢያ ነው እንግዲህ ስንመለከት ያው እንግዲህ ሊሰለች በሚገባ በስራ አለም ላይ ሲኖር ወይም ደግሞ ሲሰራ እንግዲህ ብዙ ነገሮች የሚያሳልፍበት ሂደት አለ ማለት ነው። ብዙ ውጣው ውረዶችንም እንዲሁ አይቶ ብዙ ነገሮችን የሚያይበትና ብዙ ነገሮችን የሚሰራበትን ሂደት አለ ማለት ነው። ስለዚህ እኔ እንግዲህ በሚገባ ያው የምታጠብበት ሂደት የተለያየ ቦታ ቢሆንም እንግዲህ በጣም ከፍተኛ የሆነ እንግዲህ ደስ የሚለኝ ምቾት ያለው ቦታ እንግዲህ በሚገባ አነስ ያለች ክፍል ውስጥ ጥሩ የሆነ የመታጠቢያ የሻወር ቤት አለችኝ ማለት ነው። እና እሷ ጋር እንግዲህ በሚገባ የምጠቀምበት ሂደት አለ ማለት ነው። እና ይሄንን በጣም ትልቅ የሆነ የ መታጠቢያ ቦታ ወይም ደግሞ የመታጠቢያ ሂደቶችን በደንብ ያየሁበት ሂደት አለ ማለት ነው። ስለዚህ እንግዲህ እያንዳንዱን የስራ ሂደትም ሆነ የልምድ ሂደትን እንግዲህ በጣም በብዙ መንገድ ስራዬን ከሰራሁ በኋላ እንግዲህ ወደ ቀጣዩ ስንገባ እንግዲህ ወደ ምንገባበት ሂደት እንግዲህ ወደ ተለያዩ መታጠቢያዎቹ ነው የተለያዩ የሻወር ሂደቶች የምናከናውኑበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ጥሩሽ የሆነ እያንዳንዱ ሻወር አይነት እያንዳንዱ ነው የሻወር ሂደት እንግዲህ በጣም ከፍተኛ በተለያየ መንገድ በጣም አይረን የሻወር ሂደትም ቢኖርም ያው በሚገባ ርቀት ያለው ቢኖርም እንግዲህ ከፍተኛ ሚና ያለው የሙያ ሂደት ላይ እንግዲህ በጣም ጥሩ የሆነ እንቅስቃሴ ያለው ያለው ሰው ነው እንግዲህ ይሄንን ሂደት የሚሰራው ማለት ነው። ስለዚህ ከዚህ አንፃር እንግዲህ መታጠቢያ ቤት እንግዲህ ያው በአንዴ አንድ ሰው እኔ ራሱ እባላለሁ አድርጊቻው በትንሹ መስራት እችላለሁ ግን ያን ያህል ከባድ የሆነውን እንቅስቃሴ በደንብ ማከናወን የሚችልበት ሂደት አይኖሩም ማለት ነው። ከዚህ ከዚህ አንፃር በደንብ ተረድተን እንግዲህ እያንዳንዱ ነገር በደንብ ግንዛቤ ውስጥ አስገብተን የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ጥሩ የሆነ እንቅስቃሴ ማድረግ ወይም ደግሞ ጥሩ የሆነ ያው አቅም ያለው ስራ ለመስራት እንግዲህ ከፍተኛ የሆነ ጥብቅ ነው አለው ማለት ነው። ስለዚህ የአንዳንዱ ነገር ስልና ልንተናተን የሚገባን ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ብዙ ነገሮችን ለማወቅ እና ለመረዳት እንግዲህ ስንሞክር የመታጠቢያ ቦታችንን ወይም ደግሞ ቦታውን የዲፋ አድርገህ ቀን አድርገህ ቀን ወደ የምንፈልገው መታጠቢያ ቦታ እንግዲህ ለመሄድ ጥሩ የሆነ ምቾት ሊኖረን ይገባል ማለት ነው። ስለዚህ ገዚህ አንፃር እንግዲህ በጣም መታጠቢያ ቤታችንን አሳምረን እና ጸዳ አድርገን እንግዲህ ወደምንፈልገው የስራ ሂደት ወይ ደግሞ ወደምንፈልገው የመታጠቢያ ቦታ እንግዲህ በሚገባ መሄድና ወደ የምንፈልገው ሂደት እንግዲህ ማከናወን የምንችለውን ነገር እያንዳንዱን ነገር ማከናወን ይኖርብናል ብዬ አስባለሁ። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ ጥንቃቄ እና ከፍተኛ የሆነ ልምድ በተሞላው መንገድ እንግዲህ ይህንን የመታጠቢያ ሂደት እንግዲህ በጣም በጥሩ መንገድ አሰርተን ባለ ሙያዎች እንግዲህ በጣም ምቹ በሆነ መንገድ የሚታጠቡበት ሂደት አለማለት ነው። እና ከዚህ አንፃር እንግዲህ በጣም ጥሩ የሆነ የመታጠቢያ ሂደት እንጠቀማለን ማለት ነው። እንዲሁ ደግሞ በጣም ከፍተኛ የሆነ የተለያየ የሙያ ሂደቶችን በደንብ የምናይበት ሂደት አለ ማለት ነው። ለምሳሌ ገጠር አካባቢ ላይ ደግሞ በቀላሉ የምንጠቀምባቸው ሂደቶች እንግዲህ በጣም በልዩነት ሂደት ላይ የብዙ ነገሮች ማለት ነው ለምሳሌ ያክል ስናይ እንግዲህ በሚገባ በቧንቧ ይደረግ የባንቧ ውሃ እንግዲህ በሚገባ ሲመጣ ወይም ደግሞ የብሪካ ውሃ የምንለው ማለት ነው። ስለዚህ እሱ ሲመጣ እንግዲህ በሚገባ ዉሃውን በቱቦ እንጥልፈውና ወይ ደግሞ በቱቦ ላይ ጫፏ ላይ እንሰካና እንግዲህ በሚገባበት ቱቦ ሰው ወስደን የሆነ እንጨት ላይ አድርገት የምታጣበት ሲሄድ ነበር ማለት ነው። ከዛ በገጠራማ ቦታዎች ላይ ማለት ነው በጊዜ ሂደት ያው ወደ ተሻለ ነገር ቢመጣም እና ያ ጊዜ በጣም ልዩነት ጊዜ ስለሆነ በጣም የማይረሳ ሂደት አለው። እና ስለዚህ ዞሮ ዞሮ እያንዳንዱን የምታጣበት ወይም ደግሞ የመታጠቢያ ቦታዎች እንግዲህ በጣም በሚገባ ሰውነታችንን ለዋጽዳትና እና ቆሻሻ ካለብን ለማስወገድ እንደመሆኑ መጠን እያንዳንዱን ነገር ማስተካከል እና እያንዳንዱን ነገር መተግባር ይሄንን ትልቁን ቦታ የሚይዝበት ሂደት አለ ማለት ነው። ስለዚህ የመታጠብያ ቤታችን እንግዲህ በጣም በጥሩ መንገድ እዛው እኛ አጠገብ ቢሆን በጣም ተመራጭነት አለው ብዬ አስባለሁ። ምክናያቱም ለምሳሌ ማታ ከስራ መልስ እንግዲህ ደክሞን ስንመጣ እንግዲህ አሪፍ የሆነ ሻወር የምንወስድበት ወይም ደግሞ የምንታጠብበት ሂደት ይኖረዋል ማለት ነው። ስለዚህ ይሄንንም ከግንዛቤ አስገብተን ማየትና መተንተን ይኖርብናል ብዬ ይሄ ማለት ነው። ስለዚህ እያንዳንዱን የሙያ ሂደት እንግዲህ መታጠቢያ ቤታችንንም በደንብ አሳምረን መጠቀም ይኖርብናል ማለት ነው። ስለዚህ ይሄንን በደንብ ከተረዳና ካወቅን እያንድንድ ልምድ እና ክህሎት በደንብ ማየት እና መገምገም ይኖርብናል ማለት ነው። እያንዳንዱን ነገር ምናባቱ የምንልበትር ምናምን አባዞ የሚለውን ሂደት የምናይበትና እያንዳንዱ ነገር ስህተት የምንፈጥርብን ሂደት አለ ማለት ነው። ስለዚህ ከዚህ አንፃር የመታጠቢያ ሂደቱንም በደንብ በጥንቃቄ ልናከናውንበት ወይም ደግሞ ልንታጠብበት ይገባ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ወደ ቂያችን ቅርብ የመታጠቢያው ተመራጭነት ያለው ሂደት ይሆናል ማለት ነው።

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ ይቅርታ የሚል ነው። እንግዲህ ይቅርታን ስንመለከት በጣም በቃ ብዙ መንገድ እንግዲህ ሰዎች ቢጎዱን ወይም ደግሞ ሰዎች በጥሩ መንገድም ሰርተንላቸው እንግዲህ በጣም ብዙ እኛን ሊያደማ ወይም ደግሞ እኛን ሊጎዳ የሚችል በጣም ብዙ ነገሮችን ያደርጋሉ ማለት ነው። ስለዚህ ይሄ ደግሞ በጣም ከሰው ልጅ ባህሪ አስቸጋሪ ባህሪ አንዱ የሚሆንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የስራ ሂደትና የልምድ ሂደትን እንግዲህ የምናይበትም ሁኔታ ነው። ስለዚህ ይህን የስራ ሂደት እና የዚህ የሙያ ሂደትን እንግዲህ ስናየው በጣም በከፍተኛ ሁኔታ ብዙ ነገሮችን ለመቀየር እና ብዙ ነገሮችን ለመተግልበር የምናይበት ሂደት እንግዲህ በጣም ከፍተኛ እየሆነ የመጣበት ሂደት አለማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ሙያችንን እንግዲህ ተገባራዊ ለማድረግ እንግዲህ ብዙ ነገሮችን ማየትና መተንተን ይኖርብናል ብዬ አስባለሁ። ስለዚህ ይሄንን በዋናነት እንግዲህ እያንድ አንዱን የስራ ልምድ በደንብ ተራ በተራ እና በደንብ እያንዳንዷን ነገር በጥሩ መንገድ ተሰርተን ያንያህልግያው እኮ ስንት የምትጠይቀው ያላት ያይመስልም ሂደት አላትና እንግዲህ በጣም ጥሩ በሆነ እንቅስቃሴና ጥሩ በሆነ ልምድ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ብዙ ሰዎች የሆነ እንደ ኩፍታ ደግሞ የመናደድ ባህሪ የምናይበት ሂደት አለማለት ነው። ስለዚህ ይህንን ስናይ እንግዲህ ሰዎች እንግዲህ በተለያየ መንገድ ሊጋጩን ደግሞ ሰዎችን ሊያስቀይሙ የሚችሉበት ሂደትስላለ እንግዲህ ይሄንን በብዙ መንገድ ልናየውና በይቅርታ ልናሳልፈው የምንገባን ሂደት ይሆናል ብዬ ማለት ነው። ለዚህ ከዚህ አንፃር እንግዲህ ቅርታ የሄዱት ከፍተኛ የሆነ ነገር ነው ብዬ ነው የማስበው ምክንያቱም ሰዎች ይቅርታ አደረግን ማለት ብዙ ነገሮችን መለወጥ እንችላለን ማለት ነው። እኛ በራሳችን ማነው ምክንያቱም ስሜታችንን ተቆጣጥረን ለየት ባለ መንገድ ይቅርታችንን በደንብካከ ናወንን ያልጣችሁ በሰገቢው እንግድ እንግዲህ ይቅርታ ሂደት ደግሞ ይቅርታ ማለት ሂደቱን በደንብ ልናይና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛ የሆነ ሙያና እና ከፍተኛ የሆነ የልምድ ሂደትንም እንግዲህ በሚገባ ልናይና ልንተነብት የምንችልበት ሂደት አለ ማለት ነው። ስለዚህ እንደ አጠቃላይ ይህንን ተግባራዊ ለማድረግ እንግዲህ እያንዳንዱን ሙያዊ ሂደት ደግሞ ሙያዊ ልምድን በሚገባ አዳብረን እንግዲህ ይህንን የስራ ሂደት በደንብ ልናይና ልንረዳም የምንችልበትን ጥሩ መንገድ ማየት የምናመገምግም የምንችልበት ሲደት አለማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የይቅርታ ስሜት እንዲኖረን ራሳችንን በደንብ በጥሩ ወንገድ መቅረጽ ይኖርብናል ማለት ነው። ስለዚህ ሰዎች እንግዲህ በተለያየ መንገድ ሊበድሉ ደግሞ በጣም ከሚታሰቡ በላይ ጥሩ ሰርተን ላቼው ባላወቅነው መንገድ ወደ ስህተት የሚሄዱበት ሂደት አለ ማለት ነው። ወይም ደግሞ እኛ እኛን ወደ ማስቀየም ይሄዳሉ እና እንግዲህ በጣም ትልቅ የሆነ ሰፊ የሆነ ልቦና እንዲኖረን የምናደርግበት ሂደት አለማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም በከፍተኛ ሁኔታ እንግዲህ እየአንዳንዱን የይቅርታ ስሌት ወይም ደግሞ ይቅርታ ምርከታን በደንብ የሚኖረን የተሻለ ነገርን ፈጥሮ አለን ደግሞ የተሻለ ስሜት ይኖራል አሉ እያሰባለሁ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ይሄንን የይቅርታ ስሜት እንግዲህ በጣም በጥሩ ሂደትና በጥሩ ልምድ ልናየው የሚገባ ይሆናል ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ ልምድን ስናደርግ እንግዲህ በጣም ጥሩ የሆነ ግንዛቤን የምናከናውንበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን ለመለወጥ እና ብዙ ነገሮችን ለማየት እና ለመተንተን በሚገባ ይቅርታ ለሰው ቆይ ስናደርግ እንግዲህ ለእያንዳንዱ ነገር እንግዲህ በጣም በጣም ትልቅ የሆነ ስሜትን የምንፈጥርበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር ግንኙነት አንዳንዱን ነገር በደንብ ተረዳና በደንብ ካወቀ እንግዲህ ብዙ ነገሮችን መለወጥ እንችላለን ማለት ነው። ስለዚህ እንግዲህ ስተንኮል የሚሰሩብን ሰዎች በጣም በረካታ እንደሚሆን ሁሉ እንግዲህ በጣም ጥሩ መልካም ነገር የሚሰሩ እንግዲህ በጣም በከፍተኛ እውነት አደግ የሆኑ ሰዎች አሉ። እና ስለዚህ ይሄንንም ደግሞ በጣም በጥሩ ሂደት እንግዲህ ልናየው የምንችልበት ሂደት አለማለት ማለት ነው። ምክንያቱም እንደዚህ አንዳንዱ ነገር እንግዲህ ተግባራዊ ለማድረግ ወይም ደግሞ እውቀትን በተላበሰ መንገድ ጥሩ እንቅስቃሴ ለማድረግ እንግዲህ በጣም የተሻለ ሂደትን ልናይ የምንችልበት ሂደት አለው ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ይቅርታ የምናረግለት አደረግለት ሰዎች እንግዲህ በጣም በከፍተኛ ሁኔታ የምንተነትንበትን ደግሞ የምንረዳበት ሂደት አለማለት ነው። ስለዚህ ከዚህ አንፃር እያን አንዱን ነገር በደንብ ተረተን እናውቃለን ሂደትህ ባለው መንገድ እንግዲህ የተሻለ ሙያዊ ሂደቱን እንግዲህ በጣም ጥሩ የሚያደርገውን ሂደት በለም ያየሁበት። ስለዚህ ከዚያ አንፃር ጥሩ የሆነ ሂደትን እና ጥሩ የሆነ የይቅርታን ስሜት እንዲኖረን እንግዲህ በጣም በብዙመንገድ የተለያዩ መጽሐፍ ፎችን የይቅርታ መጽሐፎችን ማንበብ ይጠቅመናል ማለት ነው። ስለዚህ ከዚህ ጋር ይተያይዞ የመጽሐፉ የሆነ ቪዲዮ ላይ ለየትባለ መንገድ ማንበብ ወይም ደግሞ በጣም በጥሩ መንገድ ጥሩ ጥሩ መጽሐፎችን ትግስት የሚሰጡንን ነገሮች ማንበብ እንግዲህ በጣም ጥሩ ነው ማለት ነው። ምክንያቱም ብዙ ነገሮችን አሁን ላይ የሚከብዱብን

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ አዘመነ የሚል ነው። እንግዲህ አዘመነ የሚለውን ስንመለከት ያው ብዙ ነገሮችን የምናዘምንበት ዘመን ላይ ያለንበት ሂደት አለ ማለት ነው። ምክንያቱም እያለ አንዳንዱ ነገሮች አሁን ላይ በጣም በከፍተኛ ሁኔታ እየተቀየረ ወይም ደግሞ ብዙ ነገሮች ከታ የሚታሰበው በላይ እንግዲህ በጣም በከፍተኛ ሁኔታ እየተለዋወጠ ያለበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ብዙ ነገሮችን መቀየር ወይም ደግሞ ብዙ ነገሮችን በተግባራዊ ሂደት እንግዲህ በጣም ከፍተኛ ሁኔታ ለመሃል በዛ ሂደት ላይ እንግዲህ በጣም በጥሩ ሂደት እንግዲህ ለመለወጥ ወይም ደግሞ ያንን ነገር በጣም ከሚታሰበው በላይ ለመቀየር እንግዲህ ብዙ ነገሮችን የምን ተግባራዊ የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የማዘመን ሂደትን እንግዲህ በደንብ የምናይበት እውነት አለው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የማዘመን ሂደትን ወይም ደግሞ የማዘመን ስሜት እንግዲህ በደንብ የምናይበት ሂደት አለ። ለምሳሌ ስልካችንን እንኳን በጥሩ መንገድ ስንጠቀም እና ብዙ ሂደቶች ስናይ እንግዲህ፤ ከፍተኛ የሆነ የስልካችንም እንግዲህ ጥራት እንግዲህ በጣም በከፍተኛ ሁኔታ የተለያዩ ማስተካከል ያለብን ወይም ደግሞ ማዘመን ያሉብን ሂደቶች እንግዲህ በሚገባን ልናዘምን የሚገባን ሂደት አለ ማለት ነው። በምክንያቱም እያንዳንዱ የስራ ሂደት እና የስራ አለም እንግዲህ በጣም በከፍተኛ የሆነ ሂደት እየዘመነ ወይም ደግሞ እየተቀየረ በተለያዩ ማሽኖች እየተቀየረ ባለበት ሂደት ላይ እንግዲህ በሚገባ እኛም እንግዲህ ብዙ ነገሮችን ማዘመን ይኖርብናል ማለት ነው። ለምሳሌ አኗኗር ሂደታችንም በሚገባ በጥሩ በተቻለ መጠን እንግዲህ ከእኛ ጋር አማክሮ የሚሄድ ወይም ደግሞ ከእኛ ጋር እኩል ሊሄድ የሚችለውን ሂደት በጥሩ መንገድ ልንጠቀምበት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ልምድ ባለውና እውቀት ባለው መንገድ ይህንን የማዘመን ሂደትን በደንብ መተግበርና መረዳት የምንችልበትን ሂደት በደንብ የምናይበት ሁኔታ አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ሂደት በደንብ ለማዘመን የምንሞክርበት ደግሞ ማዘመን በደንብ የምንመርጥበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ አንዳንዱ ነገር በህይወታችን ላይ ብዙ ነገሮችን ሊቀይሩ የሚችሉ ነገሮችን በሚገባ እያየን እያንዳንዱን ነገር ደግሞ እንግዲህ ከአለማዘመን ወይም ደግሞ ዘመናዊነቱ በሚገባ በጥሩ መንገድ ካለማድረጋችን እንግዲህ ብዙ ነገሮች ልናጣ ብዙ ነገሮችን ወደኋላ ልንቀር የቻልንበት ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ጥንቃቄ እና ከፍተኛ የሆነ እውቀትን ይዘን እንግዲህ እያንዳንዱን ነገር መተግበር የምንችልበት ሂደትን በደንብ ማሰላሰልና ማሰብ የሚኖርብን ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ጥሩ የሆነ የማዘመን ሂደትን ወይም ደግሞ በተቻለ መጠን እንግዲህ ጥሩ የሆነ እንቅስቃሴን ማድረግ እንግዲህ በጣም ጥሩ የሆነ ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ጥሩ የሆነ የማዘመን ሂደት ወይም ደግሞ በሚገባ ስልካችን ላይ ለምሳሌ የተለያዩ የተለያዩ መተግበሪያ የምጠቀማቸው ሂደቶች አሉና እነሱ እንግዲህ በሚገባ ከጊዜው ጋር እያዘመንን ብዙ ነገሮችን በቀላሉ ልናውቅና ልንረዳ የምንችልበትን መንገድ እንግዲህ መፍጠር የምንችልበት ሂደትን እንግዲህ በሚገባ ማከናወን የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር እንግዲህ በተቻለ መጠን በዘመናዊነት ወይም ደግሞ በጥሩ ቴክኖሎጂ በታገዘ መንገድ ማከናወን የምንችልበት ሂደት መኖር አለበት ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር በጣም በጥሩ መንገድ እንቅስቃሴ በጣም ለየት የሚልበት ሂደት አለ ማለት ነው። በጣም ደስ ይላል እና አንዳጠቃላይ በርቱልን የሚለውን ሂደት እያንዳንዱን የሙያ ሂደቶችን ወይም ደግሞ የማዘመን ሂደቶችን እንደ ማስተላለፍ የሚያደርገው ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ብዙ ጊዜ ያው የዚህ የማዘመን ወይም ደግሞ ብዙ ነገሮችን የመቀየር ሂደት እንግዲህ በጣም ከፍተኛ የሆነ ጊዜ እንደሚፈጅ በሚገባ አውቃለሁ። በአንዴ ተነስተን በአንዴ አናረግም። ግን በጊዜ ሂደት እንግዲህ በቀላሉ ማከናወን የምንጀምርበት ሂደት ሲኖር ነው ማለት ነው። ምክንያቱም እያንዳንዱ ነገር በጣም ከፍተኛ የሆነ እንቅስቃሴ ነው ከፍተኛ የሆነ ልምድ ያለው ሂደትና ወይ ደግሞ ከፍተኛ ያለው የልብ ባለሙያ ሂደት እንግዲህ ስነመለከት፤ ያው የሚገባ እያንዳንዱን በጥሩ መንገድ እንግዲህ የማዘመን ሂደቱን እንግዲህ በጣም ብዙ መንገድ እያየን ያለንበት ሂደት አለ ማለት ነው። እና እንደዚሁም ደግሞ የተለያዩ ማሽኖችን ለምሳሌ ስናይ በጣም በከፍተኛ ሁኔታ እየተቀየሩና በጥሩ መንገድ እያከናወኑባቸው ያሉበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር ተረድተን እና አውቀን እንግዲህ የማዘመኑን ሂደት በደንብ መተግበር ይኖርብናል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ጥንቃቄ እና ከፍተኛ ልምድ ማዳበር ይኖርብናል ማለት ነው። እና አንዳጠቃላይ እንግዲህ ይሄንን የማዘመን ሂደትን በደንብ የምናይበት እና የምንተገብርበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ሂደት እና እያንዳንዱን ልምድ እንግዲህ ጥሩ በሚባል እውቀት እና ጥሩ በሚባል ልምድ መቀየር የምንችልበትን መፍጠር ይኖርብናል ማለት ነው። እና አንዳጠቃላይ ይሄንን ተግባራዊ ማድረግ ወይም ደግሞ ጥሩ የሆነ እንቅስቃሴ ማድረግ ይኖርብናል ብዬ አስባለሁ። እና እንዳጠቃላይ ይሄንን ማወቅ እንችላለን ማለት ነው። ስለዚህ ማዘመን በጣም ጥሩ ነገር

እሺ ሴፕቴምበር የሚል ነው እንግዲህ ሴፕቴምበር ስናይ ያው እንግዲህ መስከረም ማለት ነው እንግዲህ ወደ አማርኛው ፍች ስናመጣው። እንግዲህ መስከረም ወርን እንግዲህ ስናይ ያው በየትኛውም ሂደት እንግዲህ በጣም በሚገባ የኛ ይሄ ኢትዮጵያውያን እንግዲህ በሚገባ ዘመን የምንለውጥበት ሂደት ነው ማለት ነው። እንደዚሁ እንግዲህ በጣም በከፍተኛ ሁኔታ እንግዲህ የዚህ የዘመን መለወጫ መለወጫ ሂደት እንግዲህ በጣም ከፍተኛ የሆነ ሂደትን የምናይበት ሁነታ ለማለት ነው። እንግዲህ መስከረም ላይ እንግዲህ በጣም ብዙ ነገሮችን የምናይበት እና ብዙ ነገሮችን የምንረዳበት ሂደት አለ ማለት ነው። ምክንያቱም እያንዳንዱ ነገሮች እንግዲህ እንደ ምርጥ ወር ወይም ደግሞ ወርቃማ ወር የምንላት ነች ማለት ነው። መስከረም ማለት ነው ምክንያቱም ለምሳሌ በጣም በከፍተኛ ሁኔታ ወደ ገጠራማው የሀገራችን ክፍል እንግዲህ ስንሄድ መስከረም ላይ። በጣም በከፍተኛ ሁኔታ በጣም መልክአ ምድሩ ሙሉ በሙሉ በአረንጓዴ የተሸፈነው እንዲሁ ደግሞ በጣም ለየትለየት ባሉ አበቦች እንግዲህ ፍክት የሚልበት ሂደት አለ ማለት ነው። እንዳለ ጋራው ሸንተረሩ ሜዳው ጫካው ማለት ነው ስለዚህ ይሄ ደግሞ በጣም በጣም ትልቅ የሆነ ደስታ እና ትልቅ የሆነ ስሜት የሚያረካ ስሜትን የሚፈጥር ሂደት አለው ማለት ነው። ስለዚህ ከዚህ ተያይዞ እንግዲህ በጣም ብዙ ነገሮችን አይተን ነው ብዙ ነገሮችን ተረድተን እንግዲህ በዚህ የስራ መስክ ላይ ወይም ደግሞ በዚህ የመስከረም ወር ላይ እንግዲህ በሀገራችን ለምሳሌ የሚከበሩ የእንቁጥጥሽ እና የመስቀል በዓል የሚባል በጣም ለየት ያሉ ከፍተኛ የሆነ አቅም ያላቸው የበአል ሂደቶች አሉ ማለት ነው። እና እነኚህ በዓሎች እንዳሉ ሆኖ ደግሞ በዚህ ላይ ተደርቦ ደግሞ በሚገባ ከነበርንበት አመት ወደ ቀጣዩ አመት በሚገባ ምንሸጋገርበት የጊዜ ሰሌዳ ነው ወይም ደግሞ የጊዜ ሂደት ነው ማለት ነው። ይሄ ደግሞ በጣም ልዩ የሚያደርገውና ማንኛውም ሰው እንግዲህ በቀጣይ አዲስ ህይወትና እና አዲስ ተስፋ እንግዲህ በሚገባ ወደተሻለ ለውጥ እና ወደተሻለ ግንዛቤ የሚሄድበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ብዙ ነገሮችን ተረድተው ብዙ ነገሮችን አውቆ እያንዳንዱን ነገር ከግንዛቤ ውስጥ አስገብቶ እንግዲህ ማወቅ እና መረዳት የሚችለውን እያንዳንዱን ነገር የሚያይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ቢያንስ አንዱን ነገር በተገቢው መንገድ ለመስራት ወይም ደግሞ በተገቢው መንገድ ለመከወን እያንዳንዱ ነገር እንግዲህ በጣም ልዩ የሆነ ግንዛቤና ልዩ የሆነ እውቀትን ይዘን እንግዲህ እያንዳንዱ ነገር መተግበርና መማር የምንችልበት ሂደት እንግዲህ ለእያንዳንዱ የስራ ሂደታችን መፍጠር እና መገንዘብ ይኖርብና ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ እንዳንዱን ነገር በደንብ አይተንና በደንብ ተረድተን እንግዲህ የዚህን የሙያ ሂደት ወይም ደግሞ የዚህ የአሰራር ሂደት እንግዲህ የመስከረም ወርን እንግዲህ በጣም በከፍተኛ ወዲያ የሀገራችን ህዝብ ሙሉ በሙሉ። ለየት ባለ መንገድ እንግዲህ የዚህን የዘመን መለወጫ እንግዲህ በሚገባ የሚያከብርበት እና ብዙ ተስፋውን ይዞ ለምሳሌ በኪሳራ የኖረ እንዲሁም ደግሞ በተለያየ ህይወት ውስጥ አስቸጋሪ ህይወት ውስጥ የኖረ እንግዲህ ቀጣዩን አመት እንግዲህ በደስታ ለመኖርን እና በጥሩ ለመኖር አዲስ የሆነ ተስፋና አዲስ የሆነ ግንዛቤን ይዞ እንዲሁም በጣም ከፍተኛ የሆነ ምቾት ያለው ሂደትን እና እንዲሁም ደግሞ አዲስ ራዕይን ይዞ እንግዲህ ነው በሚገባ ወደ ቀጣዩ ሂደት የሚገባበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የ የግንዛቤ ሂደት ሲኖረው እንግዲህ በጣም ብዙ ነገሮችን ለመለወጥ እና ብዙ ነገሮችን ለመተግበር የሚወስንበት ሂደት አለ ማለት ነው። ለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ ልምድ በተሞላው መንገድ እንግዲህ እያንዳንዱን ነገር የሚተገብርበት እና የሚሰራበት ሂደት አለ ማለት ነው። ስለዚህ የዚህ የወር ሂደት ወይም ደግሞ የዚህ የመስከረም ወር እንግዲህ በጣም በከፍተኛ ሁኔታ ብዙ ነገሮችን አቅደን ብዙ ነገሮችን አልመን እንግዲህ እያንዳንዱን ነገር በተግባር የምንሠራበትና የምንተገብርበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ይሄንን ለየት ያለ የወር አይነት ወይም ደግሞ የት ያለ የጊዜ ሂደት እንግዲህ በጣም በከፍተኛ ሁኔታ ልናስተካክለው እና ልንቀይረው የምንችልበትን ሂደት ብዙ ነገሮችን ለመለወጥ እና የእያንዳንዱ የስራ ሂደታችንን በከፍተኛ ሁኔታ ለማሻሻል እንግዲህ ብዙ ጥረቶችን የምናደርግበትና ብዙ ልምዶችን የምናከናውንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ለእያንዳንዱ ነገር ትልቅ የሆነ መፍትሄ እና ትልቅ የሆነ ግንዛቤን የምንፈጥርበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ለየት ባለ መንገድ እንግዲህ የዚህን የመስከረም ወር ወይም ደግሞ የሴቴፕምበርን ወር እንግዲህ በጣም በጣም በከፍተኛ ሁኔታ በጣም በለየት ባለው ሂደት እንግዲህ ሀገራችን ላይ የሚከበርበት የበአል ሂደት ወይም ደግሞ የዘመን መለውጫ ሂደት ነው ማለት ነው። ስለዚህ ከዚህን ይህንን ግንዛቤ ይዘን እንግዲህ እያንዳንዱን ነገር በጣም በተቻለ መጠን የምንረዳበት እና የምናውቅበት ሂደትን የምናሟላበት እውነት አለ ማለት ስለዚህ ከዚህ ጋር ተያይዞ እያንዳንዱን ነገር ተግባራዊ ለማድረግ እንግዲህ የጊዜ ሂደትን በደንብ የምናይበትና የምንተነትንበት ሂደት አለው ማለት ነው። ስለዚህ እያንዳንዱን የሙያ ሂደት እና የእውቀት ደረጃ እንግዲህ በጣም በከፍተኛ ሁኔታ የዚህን የወር ሂደት ወይም ደግሞ የመስከረምን በጣም በጥሩ ራዕይና በጥሩ እሳቤ እንግዲህ የሚጀምርበት ሂደት አለ ማለት ነው። ስለዚህ ጋር እዚህ ጋር ተያይዞ ለየት ያለ እንቅስቃሴ የምናደርግበትም ሂደት አለ

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ ሙቀት ነው እንግዲህ ሙቀት ስንመለከት ያው በጣም በብዙ መንገድ ሙቀትን የምናይበትና ምንተገብርበት ሂደት እንግዲህ በጣም በብዙ መንገድ አለ ማለት ነው። እንግዲህ ሙቀት ሲኖር እንግዲህ ያው በጣም ከፍተኛ የሆነ ያለመመቻቸት ሂደትም አልፎ አልፎ ይኖራል ማለት ነው። ስለዚህ እንደ ሀገራችን እንግዲህ በጣም በከፍተኛ ሁኔታ ሙቀት ያለበት ቦታ እንግዲህ በጣም በርካቶች ቦታዎች አሉ ማለት ነው። ስለዚህ ይህን የሙቀት ቦታዎች እንዲ ያሉ ቦታዎችን እንግዲህ በሀገራችን በከፍተኛ ሁኔታ ልንቀይረው ወይንም ደግሞ በሚገባ ልናስተካክል የምንችልበት ሂደት ያው በቀላሉ የማንፈቅድበት ሂደት ቢኖርም እንግዲህ በጣም በብዙ መንገድ ልናየውና ልንተነትነው የሚገባ ነገር አለው። ማለትም ስለዚህ ከዚህ ጋር ተያይዞ እንግዲህ ጥሩ የሆነ የግንዛቤ እና ጥሩ የሆነ የአመለካከት ለውጥ እንግዲህ ስናይ በከፍተኛ ሁኔታ እያንዳንዱን ነገር የምንተገብርበት ወይም ደግሞ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ለየት ባለ መንገድ እያንዳንዱን ሂደት ወይም ደግሞ እያንዳንዱን የመተግበር ሂደት እንግዲህ ብዙ ነገሮችን በደንብ አውቀን እና ተረድተን ወደ የምንፈልግበት የስራ ሂደት እና የስራ ዘርፍ እንግዲህ የምንቀሳቀስበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ለየት ያለ እንግዲህ የአየር ንብረት በሀገራችን ብዙ አይነት ቦታዎች ላይ ብዙ የተለያየ የአየር ንብረት አለ ማለት ነው። እና አንዳንዱ ጋር በጣም ከባድ የሆነ ሙቀት አንዳንዱ ጋር ደግሞ በጣም ቅዝቃዜ የሚሆንበት አንዳንዱ ጋር ደግሞ መካከለኛ ሁለቱንም ያማከለ ጥሩ የሆነ ቦታም አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ አሪፍ የሆነ እንቅስቃሴ ነው ማድረግ ወይም ደግሞ አሪፍ የሆነ ግንዛቤን ይዘን ወደ እዚህ የሙያ ወደ ተለያዩ የትምህርት ሙያችንም ሆነ ወደምንፈልገው የሙያ ሂደት ለመግባት እንግዲህ የአየር ንብረቱን ማየትም በደንብ ያስፈልጋል ማለት ነው። ስለዚህ ይሄን ያልኩበት ዋነኛ ምክኒያት ለምሳሌ ከባድ ሙቀት ካለ እንግዲህ እዛ ቦታ ላይ መቆየት ማልችል ሰው ወይም ልሆን እችላለው ማለት ነው። እንዲሁም ደግሞ ከባድ ቅዝቃዜ ካለም ይህንንም በደንብ አይተን የሚያዋጣንን እኛንና ለእኛ የሚጠቅመንን እንግዲህ በደንብ አይተን እንግዲህ ወደዚህ የስራ መስክ መግባት ይኖርብናል ማለት ነው። ምክንያቱም እያንዳንዱ የጊዜ ሂደትም ሆነ የስራ ሂደት እንግዲህ በጣም በጥሩ መንገድ ለማከናወን እና ለመተግበር የምንሰራበት ሂደት እንግዲህ ለየት ባለ መንገድ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ የዚህን የሙያ ሂደት ወይም ደግሞ የአሰራር ሂደት እንግዲህ ከፍተኛ የሆነ ጥንቃቄ እና ከፍተኛ የሆነ ልምድ የምናስተናግድበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር እንግዲህ በጣም በተግባራዊ በሆነ መንገድ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ይህንን የግንዛቤ ሂደት ወይም ደግሞ የሙያ ሂደት እንግዲህ በጣም በጥሩ መንገድ ልናይና ልንረዳ የምንችልበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር የዚህ የሙቀት መጠን እንግዲህ በጣም በከፍተኛ ሁኔታ ልናረግ ልናስተካክለው ወይም ደግሞ ልንቀይር የምንችልበት ሂደት ባይኖርም ያን ያህል እንግዲህ ምቹ የሆነ ቦታ በደንብ ደግሞ መምረጥ የኛ ግዴታ ይሆናል ማለት ነው። ስለዚህ ሙቀትን ስናይ እንግዲህ በጣም ከፍተኛ የሆነ የሙቀት መጠን ሲኖር እንግዲህ እኔ እንደ አጠቃላይ ይሄ ደስ አይለኝም ማለት ነው። ቢሆን ቢሆን መካከለኛ የአየር ንብረት ቢሆን ነው እኔ በጣም የሚመቸኝ ማለት ነው። ምክንያቱም ይህ የአየር ንብረት እንግዲህ መካከለኛ ሲሆን እንግዲህ በጣም ጥሩ የሆነ የምቾት ያለው ወይም ደግሞ ለኔ ተስማሚ የሚሆንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ የዚህን የአየር ንብረት እንግዲህ በጣም በከፍተኛ ሁኔታ ልናየውና ልንተገብረው የምንችልበት በተለያየ መንገድ አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን ተረድተንና ብዙ ነገሮችን አውቀን እንግዲህ የዚህን የሙቀት መጠን እንግዲህ ለየት ባለ መንገድ ልናስተካክለው ወይም ደግሞ በጥሩ መንገድ ልንረዳው የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር ተግባራዊ ለማድረግ እንግዲህ የዚህን የአየር ንብረት ወይም ደግሞ የሙቀቱን የአየር ንብረት እንግዲህ በደንብ ማየትና መረዳት ይኖርብናለን ማለት ነው። ስለዚህ እንደ አጠቃላይ የአየር ንብረት እንግዲህ ሙቀት ካለ እንግዲህ ወይም ደግሞ እኛ በሚገባ ሙቀት ማንፈራ ወይም ደግሞ ሙቀት በጥሩ መንገድ የሚስማማን ከሆነ እዛ ቦታ ላይ የፈለግነውን ነገር የመስራት ወይም ደግሞ በዛ ቦታ ላይ የሚያዋጣ ስራዎችን እንግዲህ ጥሩ መንገድ የምንሰራበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ይሄንን ጥሩ መንገድ ለማየት እና በጥሩ መንገድ ለመረዳት እንግዲህ እያንዳንዱ ነገር ጥሩ ሊያደርገው የሚችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር እንግዲህ ለየት ባለመንገድ የምናስብበትና የምናስተውልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን የሙያ ሂደት እና የክህሎት ሂደት እንግዲህ በብዙ መንገድ ልናስተካክል ወይ ደግሞ በጥሩ መንገድ ልንሄድበት የምንችልበት እውነት አለ ማለት ነው። ስለዚህ እንደ አጠቃላይ የሙቀት መጠኑን እንግዲህ በጣም በከፍተኛ ሁኔታ ለየት ባለ መንገድ ጥሩ አድርገን የምንቀሳቀስበት ሂደት አለ ማለት ነውና እንደ አጠቃላይ ይህንን በደንብ አይተንና በደንብ ተረድተን የዚህን የሙቀት መጠን እንግዲህ በልዩ ሂደት መመልከትና መረዳት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ አንዳንዱን የሙያ ሂደት ወይም ደግሞ የምንፈልገውን የግንዛቤ ሂደት እንግዲህ በጣም በጥሩ መንገድ እና በጥሩ እውቀትእና ልምድ እንግዲህ በተሞላው መንገድ እያንዳንዱን ነገር ተግባራዊ የምናደርግበት ሂደት ይኖራል ማለት ነው። ይሄን ይመስላል እንዳጠቃላይ

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቂያችን ዛሬ የሚል ነው እንግዲህ ዛሬ ስንመለከት ያው በብዙ መንገድ ዛሬን ምንተነትንበት ወይም ደሞ ዛሬ የምናይበት ሂደት አለ ማለት ነው። ስለዚህ ዛሬን እንግዲህ ስንመለከት ያው በጣም ብዙ ነገሮችን በዛሬ ሂደት ላይ ወይም ደሞ ዛሬ ላይ አስመልክቶ እንግዲህ በጣም ጥሩ ነገሮችን ምናይበት እንዲሁ ደግሞ ብዙ ትምህርታዊ ሂደቶችን በሚገባ በዛሬ ሂደት ወይም ደሞ በዛሬ ጅማሮአችን የምናይበት እውነት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ እንግዲህ የእያንዳንዱን ነገር በዛሬ ሂደት ወይም ደሞ ዛሬ ላይ ከፍተኛ የሆነ ደስታን የምፈጥርበት ወይም ደሞ ዛሬን በጣም በጥሩ መንገድ ምንቀሳቀስበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ እንግዲህ እያንዳንዱ ነገር ከዛሬ ጋ ተያይዞ በጣም ብዙ ሂደቶች እንግዲህ ዛሬን የምናይበት ወይም ደሞ ዛሬን እምንመለከትበት ሂደት አለ ማለት ነው። ስለዚህ በዛሬ ሂደት እንግዲህ ከፍተኛ የሆነ ዛሬን እምናይበት እምንመሰክርበት ወይም ደሞ ዛሬ ላይ እንግዲህ በጣም ጥሩ ነገሮችን የመስራት ሂደት እና እያንዳንዱን ነገር ተግባራዊ የማረግ ሂደት ላይ እንግዲህ በደንብ መሳተፍ እና በጣም ብዙ ነገሮችን ማከናወን ይኖርብናል ማለት ነው። ስለዚህ ከዚህ ጋ ተያይዞ እንግዲህ በጣም ዛሬ ላይ ብዙ ነገሮችን እየሰራን ስንሄድ ደሞ ብዙ ነገሮችን እያወቅን ስንሄድ እያንዳንዱን ነገር በተግባር በዙ ነገሮቼን ምንገልጽንበት እና እያዳዱን ነገር ጥሩ የሆነ እንቅስቃሴ የምናረግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ እንግዲህ በሚገባ ዛሪያችንን በጣም ብዙ ሂደት እና በጣም ብዙ እውቀትን አንድ ላይ አያይዘን እንግዲህ ዛሬ ህይወታችንን እምንጀምርበት ወይም ደሞ እስካሁን ያሳለፍናቸውን ህይወቶች እንግዲህ እንዳለ ሆኖ በሚገባ እንግዲህ አሁን ላይ ደሞ በተቻለ እውቀት እና በተቻለ ልምድ ዛሬን በሚገባ መጀመሪያም ደሞ ዛሬን በተሻለ ሀይልና በተሻለ ፍላጎት እንግዲህ በሚገባ በሞራል የመጀመር ጥበብን እንግዲህ ማየት እምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ታያይዙ እንግዲህ በጣም በከፍተኛ ሁኔታ ዛሬን መመልከትና መረዳት ምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ ከፍተኛ የሆነ የመረዳትና የማወቅ ሂደትን በደንብ መተግበር ይኖርብናል ማለት ነው። ስለዚህ ከዚህ አንፃር እንግዲህ ለእያንዳንዱ ነገር ከፍተኛ የሆነ እውቀት እና ከፍተኛ የሆነ ልምድ እምናይበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ በዛሬ ላይ አስመልክተን እንግዲህ ብዙ ነገሮችን ልንረዳና ልናውቅ እምንችልበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ ከፍተኛ የሆነ ምኞቴ ወይም ደሞ ከፍተኛ የሆነ ራዕይ እንዳለ ሆኖ ብዙ ነገሮችን ከዛሬ ላይ የዘርሚ ደሞ ዛሬ ላይ እንግዲህ በሚገባ እያንዳንዱን ነገር ለመተግበር እና ብዙ ነገሮችን ለማወቅ እና ለመረዳት የምናረገው ትልቅ የሆነ ጥረት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ እንግዲህ ከፍተኛ የሆነ ንቅስቃሴ እና ከፍተኛ የሆነ ልምድ ባለው የሞያ ሂደት ወይም ደሞ በሙያ ክህሎት እንግዲህ በጣም ከፍተኛ እንቅስቃሴ እና ጥሩ የሆነ ግንዛቤ እንግዲህ ይዘን የምንቀጥልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ እንግዲህ ከፍተኛ የሆነ የእውቀት እና የአስተሳሰብ እንግዲህ ልዩነትን በሚገባ ቀይረን እንግዲህ እያንዳንዱን ነገር በከፍተኛ ሁኔታ ለየት ያለ እውቀትና ልምድን በተቻለ አቅም እና በተቻለ ልምድ እምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዙ እንግዲህ ከፍተኛ የሆነ እውቀት እና ከፍተኛ የሆነ ልምድን ስንይዝ እንግዲህ ለእያንዳንዱ ነገር ከፍተኛ የሆነ ዋጋ የመክፈል ወይ ደግሞ በሚገባ እያንዳንዱን ነገር ልናረግ የምችለውን ነገር በጣም በጥልቀት የምንገባበት ሂደት ይኖራሉ። እና ዛሬ ላይ እንግዲህ በጣም በከፍተኛ ሁኔታ እያንዳንዱ ነገር ሁሉም ነገር በነበረበት እንደማይቀጥለው ሁሉ በሚገባ ከነበረበት አንድ አርምጃ ፈቀቅ የሚልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ እንግዲህ እኛም ያለንን የህይወት ደረጃ እንግዲህ በጣም በጥሩ መንገድ እንግዲህ ካለንበት አንድ አርምጃ ሁለት አርምጃ ፈቀቅ የማለት ጥበብን መላበስ ይኖርብናል ማለት ነው። ስለዚህ ከዚህ ጋ ተያይዞ ለየት ያለ እንቅስቃሴ እና ለየት ያለ ልምድ ያለበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ በጣም ጥሩ የሆነ እንቅስቃሴ እና እንቅስቃሴ ልምድ ያለው ሂደትን እንግዲህ በደንብ ተግባራዊ ምናረግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዞ እያንዳንዱን ነገር ብዙ አውቀን ወይ ደሞ ብዙ ሰርተን ለእያንዳንዱ ነገር ትልቅ የሆነ መፍትሄ ምንአረግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋ ተያይዘው እንግዲህ ለእያንዳንዱ ነገር ዋስትና ምንሆንበት ወይም ደሞ ትልቅ የሆነ የሂሳባዊ ስሌት ምናከናውንበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር ተግባራዊ ምናርግበት ሂደት አለ ማለት ነው። ስለዚህ እሄንን ጥሩ የሆነ እንቅስቃሴ እና ጥሩ የሆነ ልምድ ሂደት እንግዲህ በጣም በከፍተኛ ሁኔታ ማስተካከል እና መተንተን እምንችልበትን ሂደት እንግዲህ በደንብ መተግበር ይኖርብናል ማለት ነው። ስለዚህ ዛሬን እንግዲህ በጣም በከፍተኛ ሁኔታ ብዙ ነገሮችን ማየት እና መገንዘብ ምንችልበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ የሆነ እንቅስቃሴ እና ትልቅ የሆነ ልምድ ያለው ሂደትን በደንብ ማከናወናችን ለወደፊት ሂወታችን እንግዲህ ጥሩ የሆነ እንቅስቃሴ እና ልምድን አንድ ላይ የምናገናኝበት ሂደት አለ ማለትነው። ስለዚህ ከዚህ ተያይዘው እንግዲህ ከፍተኛ የሆነ እውቀትን እና ከፍተኛ የሆነ ብልሃትን አንድ ላይ የምናራምድበት ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋ ተያይዞ እሄንን ልዩ የሆነ እንቅስቃሴ እንግዲህ በተገቢው መንገድ ምናሳካበት ሂደት መኖር አለበት ማለት ነው። እሄን ይመስላል እንደ አጠቃላይ ስንመለከተው

እሺ በጣም ጥሩ እንግዲህ ጥሩ ጥያቄዎች እንግዲህ እያየን እንገኛለን እንግዲህ እያንዳንዱ ሂደቶች እንግዲህ በጣም ጥሩ ናቸው። እንግዲህ ኦክቶበር የሚል ነው እንግዲህ ኦክቶበርን ስናይ እንግዲህ ያው ጥቅምት ማለት ነው። እንግዲህ በኢትዮጵያ እንግዲህ የወራት አቆጣጠር ማለት ነው። እንግዲህ ይሄንን ስናይ እንግዲህ በጣም ጥሩ የሆነ የወር አቆጣጠር ሂደት እንግዲህ በጣም በከፍተኛ ሁኔታ እንግዲህ ያው ልዩ የሆነ አቆጣጠር ሂደት አለ ማለት ነው። ስለዚህ ይሄ ደግሞ በጣም በከፍተኛ ሁኔታ ደስ የሚልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ ስንመለከት በጣም እያንዳንዱ እውቀት እና ልምድ በተሞላው ሂደት እንግዲህ ለእያንዳንዱ እውነት እንግዲህ በጣም በጥሩ መንገድ የምናይበት እና የምንረዳበት ሂደት አለ ማለት ነው። ስለዚህ እንግዲህ ጥቅምት ወርን እንግዲህ ስናይ በጣም በከፍተኛ ሁኔታ እያንዳንዱ የወር ሂደት እንግዲህ አስራ ሁለት ወር አለ። እንግዲህ ያው እንደ አጠቃላይ በወር ደረጃ እና ያው እንግዲህ ኦክቶበር የምንለው ወይም ደግሞ ጥቅምትን የምናይበት ሂደት አለ ማለት ነው። ስለዚ ስለዚህ ጥቅምት ስናይ እንግዲህ በከፍተኛ ሁኔታ የ ጥሩ የሆነ የአየር ንብረት የሚኖርበት ሂደት ነው። እንግዲህ ጥቅምትን ለማየት ስንሞክር እንግዲህ ያው በተለይ በተለይ በከፍተኛ ሁኔታ እንግዲህ በእያንዳንዱ አካባቢዎች በከፍተኛ ሁኔታ እንግዲህ በይበልጡ መልካም ድር አቀማመጦችን እንግዲህ ዝናብ ዘምቦ ዘምቦ እንግዲህ ዝናብ የሚረጋጋበት ወይም ደግሞ ክረምቱ አልፎ ወደ ጸአደይ የምንለው ወር ላይ የምንገባበት ከመስከረም እስከ ጥቅምት ያለውን ማለት ነው በሚገባ እንግዲህ ያንን የምንዳስስበት ሂደት አለ ማለት ነው። ስለዚህ በዛ ጊዜ ላይ እንግዲህ በጣም ብዙ አዝመራዎች እንግዲህ ለምሳሌ በገጠራማው በአርሶ አደሮች በኩል በጣም በከፍተኛ ሁኔታ ይሄንን መገንዘብ እና ማየት እንችላለን ማለት ነው። እዚህ በዛ በኩል ላይ እንግዲህ በጣም በከፍተኛ ሁኔታ አዝመራዎቹ እንግዲህ ዝናብ በሚገባ አግኝተው በጣም ለየት ያለ ፍሬ ይዞ እንግዲህ አይ እንዳለ የአዝመራው ሂደት ወይም ደግሞ ለምሳሌ ጤፍ ተዘርቶ ሊሆን ይችላል ስንዴ ተዘርቶ ሊሆን ይችላል ገብስ አጃ የምንላቸው እነኚህ በጥቅ በርካታ የዘር አይነቶች ተዘርተው እንግዲህ በሚገባ መልካም ድሩ ላይ እንግዲህ በጣም በከፍተኛ ሁነት እንግዲህ ንፋስ የሚሆንበት ሂደት አለ ማለት ነው። ጥቅምት ላይ እንግዲህ ለስለስ ያለ ደስ የሚል ንፋስ እህሉ እንግዲህ በፍጥነት እንዲደርስ የሚያረገው የአየር ሁኔት ነው። እንግዲህ ስንመለከተው ጥቅምትን እንግዲህ ሰማዩ ራሱ ወለል የሚልበት ሂደት አለ ማለት ነው። በጥቅምት በጣም ሚያስደስት አየር ይሆናል ማለት ነው። ስለዚህ ያ ጊዜ ላይ እንግዲህ በከፍተኛ ሁኔታ ንፋስ የሚኖርበት ሂደት እና አዝመራውን ወይም ደግሞ የተዘራውን ሰብል እንግዲህ በጣም በከፍተኛ ሁኔታ ንፋስ የሚያውለበልበው እና በጣም ደስ የሚል እንቅስቃሴ ሲያረግ እምንመለከትበት ሂደት አለ ማለት ነው። አዝመራውም ንፋስ ከመሆኑ የተነሳ ማለት ነው። ስለዚህ ይሄ ደግሞ በጣም በጣም ከፍተኛ የሆነ የአየር ንብረቱን በጥሩ እንቅስቃሴ እና በጥሩ ልምድ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ነው እንግዲህ በጣም በከፍተኛ ሁኔታ እንግዲህ የዚህ የአየር ንብረት ሂደት እንግዲህ በጣም ለውጡን የምናይ እና ምናይበት እና ምንረዳበት ማለት ነው። ስለዚህ እያንዳንዱን የአየር የንብረት ሂደቱን እንግዲህ በከፍተኛ ሁኔታ ማስተካከል ወይም ደግሞ መቀየር የማንችልበት ሂደት ስላለ እንግዲህ በጣም ያው በጊዜ ሂደት መቀየር ይቻላል ግን ያው እንዲሁ ለመቀየር በጣም ቀላል የሚሆንበት ሂደት አለም። እና ስለዚህ ያ እንግዲህ የጥቅምት ወር እንግዲህ በጣም በከፍተኛ ሁኔታ አየሩ ምቹ የሚሆንበት እንዲሁ ደግሞ እያንዳንዱ ሂደት እንግዲህ በተለይ በተለይ አመሻሽ ላይ ወይም ደግሞ ማታ ማታ ላይ ቆራ ትንሽ የሚይዝበት ሂደት አለ ወይ ደግሞ ከነበረው የአየር ንብረት ሲመሽ ሲመሽ ብቻ ቅዝቃዜ የሚበዛበት ወይም ደግሞ ጥዝ ቅዝቃዜ ጠንከር የሚልበት ሂደት አለ ማለት ነው። እና ያ ጊዜ ላይ እንግዲህ ይህ ክስተት ይከሰታል ማለት ነው። ስለዚህ እንግዲህ የአየር ንብረቱም እንደዛው በሚገባ ክረምቱ በሚገባ ወደ ማለቁ ሂደት ሄዶ እንግዲህ መሬቱም ወደ እየመጠጠ እየመጠጠ የሚሄድበት ሂደት ይኖራል ማለት ነው። ምክንያቱም እንግዲህ ከንፋሱም እና ከፀሀዩም ጋር አንድ ላይ ሲደማመር እህሉም ሆነ ሁሉ ነገር በሚገባ ሰብሉ ወደ መድረስ የሚፈጥንበት ሂደት አለ ማለት ነው። ንፋስ እና ፀሀይ ሲለው ማለት ነው መሬቱ በቀላሉ ሲደርቅ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የአየር ንብረቱ እንግዲህ ነፋሻማ የሚሆንበት ሂደት አለ። አመሻሽ አመሻሽ ላይ ብቻ ማታ ማታ ላይ ብቻ ለየት ያለ ቅዝቃዜ የሚታይበት ሂደት አለ ወይም ደግሞ እንደ ቆራ የሚያይዝበት ሂደት አለ ማለት ነው። እና የሺ ጊዜ እንግዲህ በሚገባ የመካከለኛው የአየር ክልል ውስጥ እምናየው ነው ማለት ነው። ለምሳሌ ያው ከአየር ክልሎች ውስጥ ወይም ደግሞ ከአየር ንብረቶች ውስጥ እንግዲህ ሶስቱን ስናይ ያው ቆላ ደጋ እና ወይናደጋ ምንለው ማለት ነው። ስለዚህ እኛ ያው እንግዲህ በሚገባ ደጋ የምንለው ሂደት ስላለ መካከለኛ ደረጃ ላይ ነው ማለት ነው። ስለዚህ ይህ ቦታ እንግዲህ በዚህ አይነት ሂደት ውስጥ የሚስተዋልበት ሂደት አለ ማለት ነው። እንግዲህ ቆላ ስንለው ደግሞ በጣም በከፍተኛ ሁኔታ ሙቀት ያለበት እና በጣም በከፍተኛ የሆነ የአየር ንብረቱ ሙቀት የሚበዛበት ሂደት ስላለ እንግዲህ ጥቅምት ላይ በሚገባ አልፎ አልፎ እንደውም አዝመራዎች ደርሰው ራሱ ሚታጨዱበት ሂደት አለ ማለት ነው። እና ከዚህ ጋር ታያይዞ እንግዲህ ወደ እኛ በኩል ስንመጣ ደግሞ የኛ እንግዲህ በጣም አሪፍ የሚሆንበት እንዲሁም ደግሞ ወደ ወይናደጋው ስንሄድ ደግሞ ከፍተኛ የሆነ ገና እህሉ እሸት የሚሆንበት እና ዝናብ

በጣም ጥሩ እንግዲህ ቀጣዩ ጥያቄ ፈጣን የሚል ነው እንግዲህ ፈጣንን ያው ስንመለከት እንግዲህ በጣም በብዙ መንገድ ልናየውና ልንረዳው የምንችልበት ሂደት አለ ማለት ነው። እንግዲህ ይሄ ፈጣን እሳቤ ወይም ደግሞ ፈጣን የሆነ አመለካከት እንግዲህ ልናሳይ የምንችልበት በተለያየ መንገድ አለ ማለት ነው። እና እንግዲህ ፈጣን የሆነ እንቅስቃሴ ነው ደግሞ ፈጣን የሆነ እውቀትን ለማድረግ እንግዲህ ብዙ ነገሮችን እምንተነትንበትና የምናይበት። ሂደት አለ ማለት ነው ስለዚህ ከዚህ ተያይዞ እንግዲህ ፈጣን በየትኛውም ነገር ላይ ፈጣን መሆን እንግዲህ በጣም ጥሩ ነው ብዬ ነው የማስበው። ምክንያቱም የተረጋጋ ሰውም ሆነን እንዲሁም ደግሞ ፍጥነት አብሮ የተወሰነ ነገር ቢታከልበት መልካም ይሆናል ብዬ አስባለሁ። ምክንያቱም እያንዳንዱ ነገር እንግዲህ በዘገምተኝነት ስንሄድ እያንዳንዱ ነገር መድረስ ባለብን ሰዓት የማንደርስበትም ሂደት ይኖራል። እና ስለዚህ ፈጣን መሆን ወይም ደግሞ በሁሉ ነገር በተወሰነ መንገድ ቀልጠፍ ያለ ሰው ብንሆን ቢያንስ መካከለኛ ደረጃ ላይ ብንሆን መልካም ነው ብዬ አስባለሁ። በጣም አለመፍጠንም እንዲሁ ደግሞ በጣም አለመቅረትም መካከለኛ የተረጋጋ ሰው ብንሆን ለእያንዳንዱ ነገር ለውሳኔም ሆነ ለምንም በጣም ጥሩ የሆነ ግንዛቤ እንይዛለን ብዬ አስባለሁ። ምክንያቱም እንግዲህ በጣም ከመጠን በላይ ስንፈጥን ውድቀታችንንም ወዲያው የምናፈጥንበት ሂደት አለ እንዲሁ ደግሞ በአጋጣሚ ስኬት ሊመጣ ይችላል። እንዲሁ ደግሞ የመሳካት ሂደቱ እንዳለ ሆኖ በከፍተኛ ሁኔታ አወዳደቃችንም አንዴ ከወደቅን እስከመጨረሻው የምንሰበርበት ሂደት ይሆናል ማለት ነው። ስለዚህ ከዚህ ጋር ተይዞ እንግዲህ ይሄንን ከግንዛቤ አስገብተን በጣም በከፍተኛ ሁኔታ እንግዲህ ይህንን የመወደቅ ሂደትም ወይም ደግሞ ፈጣን የሆነ የእንቅስቃሴ ሂደትንም በተወሰነ መንገድ ረጋ ባለ መንገድ ቢሆን ወይም ደግሞ መካከለኛ የሆነ በጣም ቀረት ሳንል በጣምም ሳንበር መካከለኛ ደረጃ ላይ ብንሄድ ለእያንዳንዱ ነገር ጥሩ የሆነ ይመስለኛል። ምክንያቱም አንድ ነገር ሲፈጠር በሰከንድ ውስጥ ውሳኔ ከመወሰን ይልቅ ትንሽ ብቻ ሀሳብ በማድረጉ ውሳኔን ጥሩ የሚያደርገው ሂደት ይኖራል ብዬ አስባለሁ። ከመጠን በላይ ከተንዛዛ ደግሞ አንዱንም የውሳኔ ሂደት ሳንወስን ብዙ ነገሮችን ልናጣና ተግባራዊ ላናረግ እንችላለን ማለት ነው። ስለዚህ ከዚህ አንፃር ይህንን መረዳትም ይኖርብናል ማለት ነው። ስለዚህ እያንዳንዱን የውሳኔያችንን ሂደት ጥሩ የምናደርግበትና መልካም የምናደርግበት ሂደት አለ ማለት ነው። ለዚህ በእያንዳንዱ ውሳኔያችንን ደግሞ በጣም ከፍተኛ የሆነ ልምድና እውቀት ባለው መንገድ የምናከናውንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ከፍተኛ የሆነ እንቅስቃሴ እና ከፍተኛ የሆነ ልምድን የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ የፈጣን የሆነ ውሳኔ እና ፈጣን የሆነ ምልከታን እንግዲህ በከፍተኛ እውነት የምናይበት ሂደት አለ ማለት ነው። ስለዚህ እንግዲህ ይሄንን የውሳኔ ሂደት በጣም በጥሩ እንቅስቃሴ እና በጥሩ ልምድ ባለው ሂደት እንግዲህ ማየት እና መገንዘብ የምንችልበት ሂደት አለማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ብዙ ነገሮችን ልንቀይርና ብዙ ነገሮችን ተግባራዊ ልናደርግ እምንችልበትም ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ ልጅ የሆነ የእውቀትና የአመለካከት ግንዛቤ ይዘን እንግዲህ የእያንዳንዱን ሂደታችንን እንግዲህ በነገራችን ላይ ፈጣን የሆነ ሰው ስናየው በጣም ከፍተኛ የሆነ የአይምሮ ፍጥነትም ያለው ሰው ነው ማለት ነው። እንዲህ በቀላሉ ሊፈጥን አይችልም ማለት ነው። ስለዚህ አይምሮአችንን በሚገባ አሰራር ሂደቱንም ከዚሁ ጋር አያይዘን መመልከትም የግድ ይለናል ማለት ነው። ምክንያቱም አእምሮዬ ረጋ ያለ ነው ወይስ ፈጠን የመያዝ የመያዝ ክህሎቱ ፈጣን ነው ወይስ መካከለኛ ነው ወይስ በድግግሞች ነው በጣም የሚይዘው የሚለውን ይህንንም በደንብ ማየት የምንችልበት ሂደት መኖር አለበት። ምክንያቱም ለእያንዳንዱ ነገር እንግዲህ ራሳችንን ራሳችን ስለምናውቅ ጥሩ የሆነ ግንዛቤና ጥሩ የሆነ እውቀትን የምናይበት ሂደት መኖር አለበት ማለት ነው። ስለዚህ ከዚህ እያተያይዞ እንግዲህ የእነኚህን የእንቅስቃሴ ሂደቶች በደንብ ማየትና መገምገም ይኖርብናል ማለት ነው። ስለዚህ እያንዳንዱን እንቅስቃሴ ሂደት እንግዲህ ከፍተኛ የሆነ እውቀት እና ልምድ በተሞላው ሂደት መገንዘብ እያንዳንዱን ነገር መገንዘብ እንችላለን ማለት ነው። ስለዚህ ከዚህ አንፃር ብዙ ነገሮች የምናውቃቸውን ብዙ ነገሮች የምንረዳቸውን ሂደት እንግዲህ በጣም በልዩ ሂደት እንግዲህ እያንዳንዱ ነገር ምን ተገብርበት እውነት አለ ማለት ነው። ስለዚህ ከዚህ ጋር ተይዞ እንግዲህ ፈጣን የሆነ እርምጃን መውሰድ ጥሩ የሚሆንበት ሂደት አለ መጥፎም የሚሆንበት ሂደት አለ ማለት ነው። ስለዚህ በመካከለኛው ሂደት ላይ ግን ብንሄድ ጥሩ ነው ብዬ አስባለሁ እኔ እንደተረዳሁት ማለት ነው። ስለዚህ ከዚህ አንፃር ይሄንን መረዳትና ማወቅ የሚንችልበት እውነት አለ ማለት ነው። ስለዚህ የ የፍጥነትን እና ዘገየት ማለትን ወይም ደግሞ ረጋ ማለትን እንግዲህ በጥሩ መንገድ ያየነው ይመስለኛል። ስለዚህ በጣም በተቻለ መጠን በፍጥነት ውስጥም እንዳለን ሆነን በመዘየት ውስጥም እንዳለን ሆነን መካከለኛውን ደረጃ ብንይዘው በጣም መልካም ይሆናል ማለት ነው። አለመጠን ሳንቀርም አለመጠን ሳንፈጥንም መካከለኛ የሆነ እንቅስቃሴ ብናደርግ እንግዲህ የተረጋጋ ሰው ብንሆን ብዙ ነገሮችን አስበን ብዙ ነገሮችን ተረጋግተን ለመመለስ እያንዳንዱን ነገር የምንጠይቀውንም ሆነ ከአፋችን የሚወጣውን በጥንቃቄ የምናደርግበት ሂደት አለ ማለት ነው። እንደ አጠቃላይ እና ለማስተዋልም ትልቅ የሆነ ጊዜ ይሰጠናል ብዬ አስባለሁ ይሄን ይመስላል እንደ አጠቃላይ ስናየው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን እንገባለን። እኔ ለምን የሚል ጥያቄ ነው እንግዲህ ለምን የሚለውን ጥያቄ ስናይ ያው ከፍተኛ የሆነ የጥያቄ ደግሞ በጣም በከፍተኛ ሁኔታ ጥያቄ የምናነሳበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ለምን የሚለውን በደንብ የምናይበትና የምንገነዘብበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ ስንመለከት ያው ብዙ ነገሮችን ለማወቅ እና ለመረዳት እንግዲህ ለምን የሚለውን ነገር ስንጠይቅ ነው። እንግዲህ እያንዳንዱን ነገር ችግሩ ሊፈታው ደግሞ የምንፈልገው ጥያቄ በሚገባ ልንጠይቅ የምንችለው ማለት ሰው ስለዚህ ይህንን በደንብ ተረድተን እንግዲህ የእያንዳንዱን ነገር የተለያዩ እውቀቶችን ለመጨበጥ የተለያዩ እውቀቶችን ለመሰብሰብ እንግዲህ ይሄ ብዙ ትምህርቶች ልንማር ወይም ደግሞ ብዙ እውቀቶችን ለመሰብሰብ ምን ጥርበት ሂደት አለ ማለት ነው። በዛ ጊዜ እንግዲህ በጣም በጥሩ መንገድ ይሄንን የትምህርት ሂደት ስንጥር እንግዲህ በዋናነት ያው እያንዳንዱ ነገር እውነት ሊሆን የማይችልበትም ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ለምን የሚለውን ያልገባንን ነገር መጠየቅ በጣም ብሩህነት ወይም ደግሞ በጣም ያላዋቂነት ሳይመጣ በሚገባ የመፈለግ ወይም ደግሞ በዋነኝነት እውቀት መፈለግ ብቻ እንዳለ ሆኖ በግርድፉ ያወቅነውን በግርድፉ ብቻ መያዝ የለብንም ብዬ አስባለሁ። ምክንያቱም ያንን ነገር አብጠርጥረን ስለ ምንነቱና ስለ ማንነቱ ማወቅ የሚገባን ነገሮች አሉ እንዲሁም ደግሞ በጊዜ ሂደት ልናውቃቸው የሚገባቸው ሂደቶች አሉ በእድሜያችን ደረጃ ስንቃረብባቸው ማለት ነው። ስለዚህ ከዚህ አንፃር ማየት እና መተንተን የምንችልበት ሁኔታ አለ ማለት ነው። ስለዚህ እያንዳንዱን ሂደት እንግዲህ በጣም ለየት ባለ መንገድ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ብዙ የሆነ እውቀት እና ብዙ የሆነ ልምድን ስንሄድ እንግዲህ ከፍተኛ የሆነ እንቅስቃሴ የምናደርግበትም ሂደት አለ እንዲሁ ደግሞ ብዙ ነገሮችን አውቀን ብዙ ነገሮችን ተገንዝበን ብዙ ነገሮችን ማስተዋል የምንችልበትም ሂደት እንዳለ በደንብ የምናይበት እውነት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ እውቀትና ከፍተኛ የሆነ ልምድንም አብረን የምናካበትበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገር በጥያቄ መልክ ሲመጣልን እንግዲህ ስለዛ ነገር ለምን የሚለውን ወይም ደግሞ ምንነቱን በደንብ መጠየቅና ማወቅ ትልቁን ድርሻና ቦታ የሚይዘው የጥያቄ ሂደት ነው ብዬ አስባለሁ። ምክንያቱም እያንዳንዱ ነገር እንግዲህ ከፍተኛ የሆነ ጥያቄ የሚያስነሳ ነገር ይኖራል ማለት ነው። ስለዚህ ይሄንን ጥያቄ የሚያስነሳብንን ነገር እንግዲህ በከፍተኛ ሁኔታ ያለምንም ፍርሃትና ያለምንም አለማወቅ ወይም ያለምንም መጠራጠር በሚገባ መጠየቅ ይኖርብናል ማለት ነው። ስለዚህ ይሄንን የምትጠየቀው ማለት ደግሞ በቀላሉ እውቀት አገኘን ማለት ነው እውቀት አገኘን ደግሞ ማለት ያው ምንም አይነት የጥያቄ ሂደት ወይም ደግሞ ያለማወቅ ሂደትን የምንቀይርበት ባልታሰበ የእውቀት ደረጃ የምንቀይርበት ሂደት አለ ማለት ነው። ምክንያቱም ብዙ ጊዜ ያን ማወቃችን እንዳለ ሆኖ እንግዲህ ብዙ ሰዎች የሚሳሳቱት ስህተት አይነት አለ ማለት ነው። ከዚህ ጋር ተያይዞ ምክንያቱም የሆነን ነገር በሚገባ ሰምተው ግን ያንን ነገር የማወቅ ሂደታቸው በጣም ጉጉታቸውም ሆነ እውቀታቸውን እንግዲህ ለመጠቀም ምንም አይነት እንቅስቃሴ ሲያደርጉ አናይም ማለት ነው። ስለዚህ ከዚህ አንፃር ይህንን ከግንዛቤ ውስጥ አስገብተን እንግዲህ አንዳንዱን ያላወቅንበትን ሆነ ጥሩ የሆነ የአመለካከት ሂደትን በሚገባ መተንተንና ማየት ይኖርብናል ብዬ አስባለሁ። እነዚህ ከዚህ ጋር ተያይዞ እንግዲህ በጣም ከፍተኛ የሆነ እውቀትን እንግዲህ እና ክህሎትን የምናይበትም ሂደት መኖር አለበት ማለት ነው። እንደ አጠቃላይ ይሄንን ከግንዛቤ አስገብተን የእያንዳንዱን ነገር በልምድ በተሞላ መንገድ መተንተንና መረዳት ይኖርብናል ብዬ አስባለሁ። ስለዚህ ይሄንን በደንብ የምናይበትና የምንገመግምበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር እንዲሁ መቀበል ብቻ ሳይሆን በሚገባ ማየት እና መረዳት እያንዳንዱን ነገር ተገቢውን እንቅስቃሴ እና ተገቢውን ልምድ የምናይበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በሚገባ ለምን የሚለውን ጥያቄ ለማንኛውም ነገር ያላወቀው ነገር እንግዲህ መጠየቃችን ከፍተኛ የሆነ ጥቅም ይሰጣል ብዬ አስባለሁ። እና ይሄንን በደንብ መረዳት ማወቅ ትልቅ የሆነ ግንዛቤን እና ምልከታን ይሰጠናል ማለት ነው። ስለዚህ ከዚህ አጻር እንግዲህ ለየት ያለ እውቀትን ፈልገን ወይም ደግሞ ለየት ያለ ማንነትን ስንመለከትም በጣም ጥሩ የሆነ ንቅስቃሴ ልናውቅ የምንችልበትን ሂደት የምናይበት ሁኔታ አለ ማለት ነው። ስለዚህ ከዚህ አንፃር በጣም ጥሩ የሆነ ግንዛቤንም የምናይበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የሂደት ሁነት ማለት ነው የሁነቱን ሂደት እንግዲህ በጣም ለየት ባለ መንገድ ለምን የሚለውን በደንብ የምንጠይቅበት እና የምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ለየት ያለ እውቀትን በ ለየት ያለ አስተሳሰብ ልናየው እና ልንተነትነው የሚገባን ሂደት ነው ማለት ነው። ስለዚህ ከዚህ አንፃር ይህንን ከግንዛቤ ውስጥ አስገብተን እንግዲህ ብዙ ነገሮችን ልናውቅና ልንረዳም የምንችልበት ሂደት አለ ማለት ነው። ስለዚህ በእያንዳንዱ እውቀታችን እና በእያንዳንዱ ልባችን እንግዲህ ከፍተኛ የሆነ ግንዛቤን

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ ባንክ ነው እንግዲህ ባንክን ስንመለከት ያው በሀገራችን በጣም በጣም በርካታ ባንኮች አሉ ማለት ነው። እና ልዩ የሆኑ ያሰራር ሂደት እንግዲህ የሚከተሉ በጣም ብዙ ባንኮች አሉ ማለት ነው። በአገራችን ከፍተኛ ቁጥር ያላቸው እንግዲህ ባንኮች በጣም በሚገባ የተመሰረቱ ወይም ደግሞ በጣም በጥሩ መንገድ እየሄዱ ያሉ ባንኮች አሉ ማለት ነው። ስለዚህ ባንክን እንግዲህ ስንመለከት ያው በከፍተኛ ሁኔታ እንግዲህ ስራቸውን የሚቀጥሉበት ወይም ደግሞ ስራቸውን በሚገባ የሚያከናውኑበት ሂደት አለ ማለት ነው። ስለዚህ ባንክ በጣም በከፍተኛ ሁኔታ እንግዲህ እያንዳንዱ ነገር በተግባራዊነት የሚያከናውኑበት እና ተግባራዊ ሚያረጉበት ሂደት በጣም በብዙ መንገድ አለ ማለት ነው። ስለዚህ እነኚህ የባንክ ሂደቶች ወይ ደግሞ ባንኮች እንግዲህ በጣም ጥሩ የሆነ ግንዛቤን የያዘ እውቀትና ልምድን እንግዲህ የሚያካፍሉበት ሂደት አለማለት ነው ለሰዎች ማለት ነው። ስለዚህ ከዚህ አንፃር ትልቅ የሆነ የእውቀት ሂደትን ወይም ደግሞ የእውቀት ግንዛቤን እንግዲህ በጣም በከፍተኛ ሁኔታ ለሰዎች የሚያካፍሉበት ሂደት አለ ማለት ነው። ስለዚህ ባንኮችን እንግዲህ ስናይ በቃ በከፍተኛ ሁኔታ ሰዎችን በጥሩ መንገድ በተለይ ይሄን የዲጂታሉን አለም ማለት ነው በጣም በከፍተኛ ሁኔታ እያገዙ ወይም ደግሞ እየረዱ ያሉበት ሂደት አለ ማለት ነው። ስለዚህ ያው እነሱ በጣም ጥሩ ጥቅም ቢጠቀሙ የሰው ልጅም ወይም ደግሞ ሌላው ማህበረሰብንም በሙሉ በጣም ጥሩ የሆነ ጥቅም የተጠቀመ ያለበት ሂደት አለ ማለት ነው። ምክንያቱም እንግዲህ በድሮ ጊዜ ብሩን እንግዲህ ያው በተለያየም መንገድ እንግዲህ ባንኪያው እንደ አጠቃላይ ብራችንን እናስቀምጥበት ነው ማለት ነው። ስለዚህ በድሮ ጊዜ በጣም እንግዲህ ሰዎች የሚቸገሩበት የተለያዩ ለምሳሌ መሬት ውስጥ ብራቸውን የቆፈሩ ወይም ደግሞ የተለያየ ነገር ውስጥ ብራቸውን እየቆፈሩ እየከተቱ ወይም ደግሞ እያስቀመጡ ሰዎች በቀላሉ ሊሰርቋቸው የሚችሉበትን ብዙ መፍትሄዎችን እየፈጠሩ ሰዎች እየዘረፏቸው ያሉበት ሂደት አለ። እንዲሁ ደግሞ ወደተለያዩ ከተሞች እንግዲህ በተለይ ገጠር ያሉ ሰዎች ሲሄዱ እንግዲህ እንግዲህ ታብሬ አስፈልጋቸዋለሁ እና ብራቸውን በሚገባ ተሸክመው እንግዲህ ወደ ከተማ ውስጥ ሲሄዱ በቀላሉ የተለያዩ ሌቦች ደግሞ የተለያዩ ሌቦች በሚገባ ሊነጥቋቸው የሚችሉበት ሂደት ነበር። በድሮ ጊዜ ማለት ነው ስለዚህ ያ ሂደት እንግዲህ አሁን ላይ በጣም በጣም በብዙ እውቀትና ልምድ ባላቸው ባለሙያዎች እንግዲህ በሚገባ የተቀረፈበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ለየት ባለ መልኩ እንግዲህ እያአንዳንዱን የአሰራር ሂደት ወይ የልምድን ሂደት እንግዲህ ለየት ባለ ወንገድ ማወቅና መርዳት ምንችልበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር በጣም በግንዛቤ በተሞላበት ሂደት እንግዲህ የባንኮች ሂደት እንግዲህ ጥሩ የሆነ እንቅስቃሴ እንድናደርግ አሁን ደግሞ በቀላሉ በስልካችን ከቤታችን ሳንወጣ እያንዳንዱን ነገር መፈጸም ምንችልበትን ሂደት እንግዲህ አሁን ላይ ተመቻችቶ በሚገባ ባንኮይ በኩል እንግዲህ ይህንን ሂደት በጣም ለብዙ ጊዜ ሆኖ እንግዲህ በሚገባ የምናስተላልፍበት ወይም ደግሞ በጣም በጥሩ መንገድ የምናቀሳቅስበት ሂደት የተቻለበት ሂደት በጣም ደስ የሚል ሂደት አለው ማለት ነው። ስለዚህ አሁን ላይ ደግሞ በጣም ብራችንን እንጂ ተሸክመን ከተማ ለከተማ መዞር ሳይሆን በሚገባ እንግዲህ የምንፈልገውን ነገር በቀላሉ በስልካችን ብቻ ይዘን መንቀሳቀስ በሚገባ እያንዳንዱን መክፈል ያለብንን ነገር የከፈለን ትልቅ የሆነ የገቢ ስደትን ወይም ደግሞ ትልቅ የሆነ የመዘረፍ ምናምን ስሜትን ሳይኖር በቀላሉ ዘና ብለን የእያንዳንዱን ነገር ምን ተገብርበት ሂደት አለ ማለት ነው። ስለዚህ ከዚህ እያተያይዞ እንግዲህ ጥሩ የሆነ ግንዛቤን በደንብ ያየንበትና የተረዳንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ነው እንግዲህ በጣም በከፍተኛ ሁኔታ የእንዳንዱን ነገር ያየነውና የተመለከትነው ማለት ነው። ስለዚህ ይሄንን ከግንዛቤ እንግዲህ አስገብተን በጣም በከፍተኛ ሁኔታ ባንኮች ልዩ ጥቅም እንደጠቀሙንም እና አሁን ላይ ሰዎች በጣም ያን ያህል የመጨናነቅ ሂደት የሌለበት እውነት እንዳየንበት ያየንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ብዙ ነገሮችን ልናውቅ ልንረዳም የምንችልበትም ሂደታን ማለት ነው። ለዚህ ከዚህ አንፃር እንግዲህ ለእያንዳንዱ እውቀታችን እና ለእያንዳንዱ ልምዳችን እንግዲህ ከፍተኛ የሆነ ሂደትን በደንብ የተጎናጸፍንበት ወይም ደግሞ በደንብ ሂደት አለማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ጥሩ የሆነ ጥቅም እና በጣም ጥሩ የሆነ ለኛ ምቹ ሂህ ጊዜን የፈጠሩበት ሂደት አለ ማለት ነው። ስለዚህ በጣም አሁን ያለንበት የቴክኖሎጂ ሂደት በጣም ልዩ የሚያረገው ሂደት እንግዲህ ባንክን ነው በዋናነት ብዬ አስባለሁ። ስለዚህ አንዳንዱ ነገር በቀላሉ በእጃችን ብቻ መጨረስ ምንችልበትን ሂደት የተፈጠረው እንግዲህ በጣም በከፍተኛ ሁኔታ በተለያዩ የስራ ሂደቶች ነው ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ደስ የሚል ሂደት አለው ማለት ነው። እንግዲህ ባንክ ስንመለከት ስለዚህ እንግዲህ በጣም ከፍተኛ ሁኔታ እንግዲህ ያው በሀገራችንም በጣም ትልቁን ቦታ እንግዲህ የያዙ ባንክ ሂደቶች እንደምው በጣም ትልቅ የሆነ ደንበኛ አላቸው እንደ መጀመሪያነታቸውም ወይም ደግሞ እንደ ግዝፈታቸውም በጣም ጥሩ የሆነ የትርፍ ሂደት ያገኘው ደግሞ ጥሩ የሆነ እንቅስቃሴ የሚያረጉ ባንክ ሂደቶች አሉ ማለት ነው። እንግዲህ ለምሳሌ በአገራችን ስነመለከት ያው የኢትዮጵያ ንግድ ባንክ ወይ ደግሞ ንግድ ባንክ ስንል በጣም ጥሩ የሆነ የደንበኛ አያይዝና

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ መቼ የሚል ነው እንግዲህ መቼ የሚለውን ያው በብዙ መንገድ ልናየውና ልንረዳው የምንችልበት ሂደት አለ ማለት ነው። ስለዚህ በዚህን እንግዲህ ስንመለከት ያው በጣም በከፍተኛ ሁኔታ እንግዲህ እያንዳንዱን ነገር ስንጀምረው ወይም ደግሞ በመጀመሪያው ሂደት ላይ እንግዲህ እያንዳንዱን ነገር ለመጀመር መቼ የሚለውን ግንዛቤ ወይም ደግሞ መቼ የሚለውን ሂደት በጣም በጥሩ መንገድ ልንጀምረው ወይም ደግሞ ልናይ የምንችልበት ሂደት አለ ማለት ነው። ስለዚህ መቼ የሚለው የግንዛቤ ሂደት እንግዲህ በጣም በከፍተኛ ሁኔታ እያንዳንዱን ነገር ከጥያቄ ውስጥ የምናስገባበት ሂደት አለ ማለት ነው። ስለዚህ እንግዲህ እያንዳንዱን ነገር በሚገባ መቼ ከሚለው እንግዲህ በጥሩ መንገድ የምንነሳበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር ከፍተኛ የሆነ የእውቀት እና የልምድ ሂደትን እንግዲህ በጣም በጥሩ መንገድ የምናይበት እውነት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ለእያንዳንዱ ነገር በሚገባ እውቀትን በያዘ መንገድ ወይም ደግሞ እውቀትን በተረዳን መልኩ መንገድ እንግዲህ እያንዳንዱን ነገር ከመቼ ከሚለው እንግዲህ ማየትና መገንዘብ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ መቼ የሚለውን የአሰራር ሂደት ወይም ደግሞ መቼ የሚለውን የ ሙያ ሂደትን እንግዲህ በጣም ልናጥነጥንና የሚገባበት ሂደት አለ ማለት ነው። ምክንያቱም ለእያንዳንዱ ነገር ጥሩ የሆነ ትርፍ ለማግኘትም ሆነ ጥሩ የሆነ ያሰራር ሂደት ለመስራት በጣም በከፍተኛ የሆን ሁኔታ እንግዲህ መቼ ይሄንን ማድረግ አለብኝ የሚለውን በደንብ የምናጠነበትና የምንረዳበት ሂደት አለ ማለት ነው። ምክንያቱም እያንዳንዱ ነገር ተግባራዊ ለማረግ እንግዲህ ከፍተኛ የሆነ እውቀት እና ከፍተኛ የሆነ ብልሃት መኖር አለበት ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር እንግዲህ ጥሩ ትርፍ ለማግኘት ሊሆን ይችላል እንዲሁ ደግሞ ጥሩ ስራዎችን ለመስራት እንዲሁም ደግሞ ጥሩ አገልግሎቶችን ለማገልገል እንግዲህ መቼ ይሄንን ማድረግ አለብን የሚለውን በደንብ ለራሳችን ማየት እና መመርመር የሚገባን ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ እያንዳንዱን ነገር በጥሩ መንገድ እንደጀመርነው ሁሉ እያንዳንዱን ነገርም በጥሩ መንገድ በመጨረስ እንግዲህ ብዙ ነገሮችን አውቀን ብዙ ነገሮችን ተረድተን መቼ መጀመር አለብን ወይም ደግሞ መቼ ማወቅ አለብን የሚለውን በደንብ ልናይና ልንረዳ የሚገባን ሂደት አለማለት ነው። ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር ከመቼ ይጀምራል ወይም ደግሞ መቼ የሚለውን በደንብ ማየትና መገምገም የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እያንዳንዱ ነገር በጥሩ መንገድ ማወቅና መረዳት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን ተርድተንና ብዙ ነገሮችን አውቀን ወደፊት ያለውን ነገር በጣም በጥሩ መንገድ አልመን ወይም ደግሞ በጥሩ መንገድ በሀሳብ ደረጃ ወይም ደግሞ በሚገባ ተስፋ በማድረግ ወይም ደግሞ በግምታዊ ሂደት እንግዲህ መቼ ላይ እንደዚህ ይሆናል። ወይም ደግሞ የሆነ ነገር ለምሳሌ እጃችን ላይ የያዝነው የሚሸጥ የተለያዩ አሪፍ የሆኑ የምግብ ሂደቶች ያሉበት ወይም ደግሞ እነዚህ ጥራጥሬ እህሎች ለምሳሌ እንደ ጤፍ እንደ ስንዴ እጃችን ላይ በሚገባ ገዝተን ካስቀመጥን። እነኚህን እንግዲህ መቼ መሸጥ አለብኝ የሚለውን በደንብ ልናይና ልንረዳ የምንችልበት ሂደት አለ ቢያንስ ከሁለት ወር ከሶስት ወር በኋላ ይወደዳል ወይም ደግሞ በጣም ጥሩ ይጨምራል የሚለው በደንብ ያው አሁን ላይ ቁጭ ብለን ትልቅ የሆነ የግምታዊ ሂደትን የምናከናውንበት ሂደት ይኖራል። እና ስለዚህ እንግዲህ መቼ እሸጣለሁ የሚለውን ገና ስንገዛ ጀምሮ ብናስብ መቼ ይሸጣል ለማለት ነው። ያው እንዳሰብነው አሪፍ የሆነ በዛ በሶስት ወር ውስጥ አሪፍ የሆነ ትርፍ ካመጣ በሚገባ የሚሸጥበት ሂደት አለ። እንዲሁም ደግሞ በጣም ችላ የሚል ከሆነ ከዛም ልናሳልፍ የምንችልበት ሂደት አለ ማለት ነው። እንዲሁም ደግሞ ቀደም ብሎ አሪፍ ትርፍ ካመጣ በጣም በፍጥነት እንዲሸጥ የሚችልበት ሂደት አለና ስለዚህ እንደ አጠቃላይ መቼ የሚለውን ያው ሙሉ በሙሉ እርግጠኛ ያልሆንበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ነው እንግዲህ በጣም በከፍተኛ ሁኔታ ልናይና ልንረዳ ይገባል የሚለውን አመለካከት እና አስተሳሰብ ያየነው ማለት ነው። ስለዚህ እያንዳንዱን ነገር በጣም በተግባራዊ ሂደት ወይም ደግሞ በተግባር በተሞላ መንገድ እንግዲህ ስንመለከተው እንግዲህ ለየት ያለ የእውቀት የግንዛቤ ሂደትን በደንብ የምናይበት ነው ማለት ነው። ስለዚህ ለእያንዳንዱ ነገር ከፍተኛ የሆነ እውቀታችንን አስመልክተን ደግሞ እውቀታችንን ይዘን ልዩ በሆነ እንቅስቃሴና ልዩ በሆነ አመለካከት እንግዲህ ይሄንን የግንዛቤ ሂደት በደንብ ልናይና ልንረዳ የምንችልበትን እንግዲህ በዋነኘነት ማወቅ እና መረዳት ይኖርብናል ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር በጣም በጣም ጥሩ መንገድ እያንዳንዱን ነገር ከግንዛቤ ውስጥ ከተን እንግዲህ የምንሄድበትን እያንዳንዱን የእውቀት ደረጃ ወይም ደግሞ እንግዲህ በጣም ልናይና ልንረዳ የምንችልበትም ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ጥልቅ የሆነ የዚህ የአመለካከት ሂደት እና የአስተሳሰብ ሂደት ይኖራል ማለት ነው። ስለዚህ መቼ የሚለውን በደንብ ከኋላ እያሰመርን እያሰብንበት ማጠንጠንናም በጣም ይሄን ነገር ለማወቅ መጓጓት ይኖርብናል

እሺ በጣም ጥሩ እንዲህ ወደ ቀጣዩ ጥያቄ ስንገባ ወር ነው እንግዲህ ወርን ስንመለከት ያው ከፍተኛ ሁኔታ የምናይበት ሂደት አለ ማለት ነው። ወር እንግዲህ በእያንዳንዱ መስክ ላይ ተሰማርተን እንግዲህ ያው በጥሩ መንገድ ከወር ወር የምንሰራበት ወይም ደግሞ በወራት የምናስቆጥርበት እና እንዲሁ በአመታት የምናስቆጥርበት ሂደታል ማለፍ ነው። ስለዚህ እንደ አጠቃላይ ያው በወር ደረጃ እንግዲህ አስራ ሁለት ወሮች አሉ ማለት ነው። አስራ ሁለት ወር እንግዲህ አንድ አመት የሚሆንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛ የሆነ የልምድ ባለው ሂደታዊ ደግሞ ያው ጥሩ በሆነ መንገድ እንግዲህ ስራዎቻችንን የምናከናውኑበትም ሂደት አለ ማለት ነው። ስለዚህ ወርን ያው እንዳልጠቃላይ ስናየው እንግዲህ የሰላሳ ቀን ማለት ነው አንድ ወር ማለት እና እንግዲህ ይሄንን በደንብ ተገንዝበን ወደ የወራት እውቀቶችን ወይም ደግሞ ወራትን እንዴት ማከናወን ያለብን በደንብ የምናይበት እና የምንተነተንበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ወርን ስንመለከት ወይም ደግሞ የመጀመሪያውን የወራትን ሂደት ስናይ እንግዲህ ከፍተኛ የሆነ እውቀትን የምንይዝበትና የምንጀምርበት ሂደት ማለት ነው። ስለዚህ እዚህ ጋር ተያይዞ እንግዲህ ወርን ስናየው በዋናነት እንግዲህ በጣም የተለያዩ የመስሪያ ቤት አይነቶች የሚሰሩ ባለሙያዎች እንዲሁ ደግሞ የተቀጣሪው በጣም ብዙ በድርጅት ዘርፍ በተለያየ በግል ድርጅት ሊሆን ይችላል በመንግስት ድርጅት ሊሆን ይችላል እንግዲህ በተለያዩ ዘርፍ ላይ የተቀጠሩ ሰዎች በሚገባ እንግዲህ ክፍያ ጊዜ ነው። እንግዲህ ወር የምንለው ወይም ደግሞ አንድ ወር የምንለው ማለት ነው። ስለዚህ ከዚህ አንፃር ከፍተኛ የሆነ ልምድ እና ከፍተኛ የሆነ እውቀትን ይዘን እንግዲህ ወርን የምንጀምርበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ እውቀት እና ከፍተኛ የሆነ ግንዛቤን የምንይዝበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በዋናነት እያንዳንዱ የወር አቆጣጠር ሂደት ነው ደግሞ ወራችንን ልናይ ልናል ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ከፍተኛ የሆነ እውቀት በተሞላው ሂደት እንግዲህ እያንዳንዱን የወር ሂደት ወይም ደግሞ ወሩን በተገቢው መንገድ የምንጨምርበት ሂደት አለማለት ነው። ስለዚህ እያንዳንዱን ሂደት እንግዲህ በጣም ከፍተኛ ሁኔታ በተቻለ እውቀት እና ልምድ እንግዲህ ወሮችን የምንጀምርበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን የወር ሂደት ወይም ደግሞ ወሮቹን በደንብ አውቀን እና በደንብ ተረድተን የምንጀምርበት ሂደት አለ ማለት ነው። እና በአጠቃላይ እንግዲህ በየትኛውም የቅጥር ዘርፍ ላይ የተሰማሩ ሰዎች በሚገባ እንግዲህ የሚጀምሩበት ቀን የሚጀምሩበት ወይም ደግሞ በጣም በጥሩ መንገድ ክፍያውን እንግዲህ ወርፍ መሞላቸው ሰዓት ገበያቸውን የሚያገኙበት ሂደት አለ ማለት ነው። ስለዚህ ይሄንን በደንብ ተረድተን በደንብ ገነዘብን በኋላ እያንዳንዱን የወቅት ሂደቱን ደግሞ ወራቱን እንግዲህ በጥሩ መንገድ ክፍያ ሊያገኙ የሚችሉበትን መንገድ የሚፈጠርበት እውነት ለማለት ነው። ለዚህ ከዚህ ጋር ተያይዞ እንግዲህ ለየት ባለ መንገድ እውቀትን ያማከል እንግዲህ ትልቅ የሆነ የምንጀምርበትም እድል አለ ማለት ነው። ስለዚህ ከዚህ አንፃር ወሮችን እንግዲህ በደንብ ማየት እና መገንዘብ ይኖርብናል ማለት ነው። ስለዚህ ወር በሙሉ ቁጥር በሚገባ ገበያችንን የምናገኝበት ደግሞ ደሞዛችንን የሚሰጠን ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ለየት ያለ እውቀት እና ለየት ያለ ልምድን አንድ ላይ አያይዘን በጣም ጥሩ የሆነ እንቅስቃሴንም ልናደርግ የምንችልበትን ሂደት መፍጠር ይኖርብናል ማለት ነው። ስለዚህ ከዚህ አንፃር እውቀታችንን በደንብ አይተንና ገምግመን አሪፍ የሆነ የግንዛቤ ሂደት ኖሮን እያንዳንዱን ነገር በጥሩ መንገድ ለመስራት እንግዲህ በዋናነት የምናስብበትና በጥሩ መንገድ የምናከናውንበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር እንግዲህ ጥሩ የሆነ ግንዛቤና ጥሩ የሆነ ልምድን የምንይዝበትም ሂደት ይኖረዋል ማለት ነው። ስለዚህ እያንዳንዱን ነገር በተረዳነው ልክ ማከናወን ይኖርብናል ብዬ አስባለሁ ይሄን ይመስላል። እንግዲህ እንደ አጠቃላይ የወር ሂደት ወይም ደግሞ የወርን እውነት ስንመለከት ማለት ነው። ስለዚህ እንግዲህ ወሮች በጣም በከፍተኛ ሁኔታ እንግዲህ ያው የሚፈራረቁበት ሂደት አለ ማለት ነው። ስለዚህ እነኚህ ወሬ ሲፈራረቁ ያው እንደዛውም የደሞዝ ሲታሽ ደግሞ ገቢያችን እንደዛ ወይ የሚጨምርበት እና በየጊዜው ያደገ የሚሄድበት እውነት አለ ማለት ነው። ስለዚህ ይህንን እንደ አጠቃላይ የሚገባ ልናረዳና እናውቅ የምንችልበት ሂደት መኖር አለበት ማለት ነው። ስለዚህ ብዙ ጊዜ በቆየው ቁጥር እያንዳንዱ ስራ ላይ ያው ልምዳችን እየጨመረ የሚሄድበትም ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በደንብ የእያንዳንዱን ነገር ተረድተን እና በደንብ አውቀን መንቀሳቀስ የምንችልበትን ሂደት መፍጠር ይኖርብናል ብዬ አስባለሁ። ይሄን ይመስላል። እንደ አጠቃላይ እንግዲህ የወር ሂደትን ስንመለከት ማለት ነው። እንደ አጠቃላይ ይህ ነው ማለት ነው